መዋቢያ ትጠቀማለህ መዋቢያ እኔ እጠቀማለሁ በብዛት የምጠቀማቸው መዋቢያዎች እንደ ፌስ ክሬም አይነት እንደ እንደ ሎሽን አይነት ነገር እንደ ቅባት እንደ ባዝሊን አይነት ነገራቶችን እጠቀማለሁ ማለት ነው። የምጠቀምበት ምክንያት ያው ፊቴን ከቆሻሻ ለመጠበቅ ከፀሀይ ለመጠበቅ እንዲሁም ደግሞ ከተለያዩ የአየር ፀባዮች ለመጠበቅ ስል መዋቢያ እጠቀማለሁ ማለት ነው። በብዛት ግን ያው ቅባትን እጠቀማለሁ ቅባት የፊት ቅባት አለ የፊት ክሬም አለ እነሱን እጠቀማለሁ እንጂ ያው ብዙ ቅባት አልጠቀምም ሴቶችን በምናይበት ሰዓት ሴቶች ከወንዶች የባሱ ብዙ አይነት የሆኑ ቀባቶችን ዘርፈ ብዙ የሆኑ ቀባቶችን ይቀባሉ ማለት ነው። ክሬም አይቀራቸው እንዲሁም ደግሞ ሎሽን አይቀራቸው አንዳንድ ጊዜ ደግሞ ምን ሊቀቡ ይችላሉ ይሄ አትክልት የአትክልት ፍራፍሬዎችን እንደ አቮካዶ እንደ ሙዝ እንደ ማንጎ እንደ ብርቱካን እንደ ሎሚ አይነት ነገራቸውን ፊታቸውን ወይም ቆዳቸውን ይቀባሉ ማለት ነው። ሴቶች እና ብዙ አይነት ነገራቶችን ነው የሚቀቡ በተፈጥሯቸው ሴቶች ሰውነታቸውን መጠበቅ ስለሚፈልጉ ንጹህ መስሎ መታየት ስለሚፈልጉ የተለያየ የሆነ ቀባት ይቀባሉ ደግሞ ወንዶች ደግሞ በተፈጥሯቸው ወፍራም መስለው እንዲሁም ደግሞ የሚያምሩ ቁመት ያላቸው ጥሩ የሆነ የሰውነት ቅርጽ ያላቸው እንደዛ አይነት ነው መስለው መታየት የሚፈልጉ እና ያው ለፊታቸው ወይም ደግሞ ለቆዳቸው ያን ያህል ግድ የላቸውም ማለት ነው። ህፃናትን በምንመለከት ሰዓት ህፃናት የተለያየ ቦታ ላይ የተለያየ ቆሻሻ ቦታ ላይ ሊጫወቱ ይችላሉ የተለያየ ነገር ወደ ፊታቸው ወደ አፋቸው ያደርጋሉ እና ሰውነታቸው ይጎዳል ፊታቸው ቆዳቸው ስለሚጎዳ አብዛኛውን ጊዜ የሚንከባከቧቸው እናት እና አባቶቻቸው ነው እናት እና አባቶቻቸው ምን ያደርጋሉ ፊታቸውን በማጠብ ቅባት በመቀባት ቆዳቸውን ይጠብቁላቸዋል ማለት ነው። እና ህፃናቶች በዚህ መንገድ መዋቢያ ይጠቀማሉ የመዋቢያ አይነቶች ምን ምን ናቸው በምንል ሰዓት የመዋቢያ አይነቶች ብዙ ናቸው። አንዱ ምንድነው ሜክ አፕ ነው? ሜክአፕ የመዋቢያ አይነት ነው ፊት የሚቀባ ሜክአፕ እንዲሁም ደግሞ ኩል አለ ቅንድብን የሚቀባ ሊፕስቲክ አለ እንዲሁም ደግሞ የተለያየ የሆነ የፊት ክሬሞች አሉ ማለት ነው። እና እነዛ የመዋቢያ አይነቶች ናቸው ሲቀጥል ደግሞ አንዳንድ ጊዜ እንደ አቮካዶ አይነት እንደ ሙዝ አይነት እንደ ማንጓ አይነት ከአትክልት አትክልቶችን እነሱን በመፍጨት ያው ፊታችን እንዲቀባ እንድንቀባ ይደረጋል ማለት ነው። ፊታችንን ብቻ ሳይሆን ሰውነታችን በሙሉ እነዚህን ነገራቶች እንጠቀማለን ፊታችን ብቻ ነው ወይ የምንቀባው ብለን በምንጠይቅ ሰዓት ፊታችን ፊታችን ብቻ አይደለም የምንቀባው ፀጉራችንንም እንጠቀማለን የተለያዩ መዋቢያ መዋቢያዎችን ፀጉራችን ላይ እንጠቀማለን። ሰውነታችን ላይ የሰውነታችን ብዙ ቦታ ላይ መጠቀም እንችላለን እጃችን እግራችን እንዲሁም ደግሞ የሰውነት ጉልበታችንን የተለያዩ አንገታችንን ትክሻችንን መዋቢያ መቀባት እንችላለን ማለት ነው። ዋናው አላማው ያው ሰውነትን የሰውነትን ቆዳ ለመጠበቅ እስከሆነ ድረስ ያው በፊት ብቻ አይገደብም በተለያዩ አካላቶቻችን ማድረግ እንችላለን ማለት ነው። እና መዋቢያዎች ብዙ የሆነ ጥቅም አላቸው ከሰው ጋር ስንገናኝ ያው ጥሩ የሆነ እይታ ጥሩ የሆነ ገጽታ እንዲኖረን ያደርገናል። እንዲሁም ደግሞ ያው የተለያዩ የሆኑ ስራዎችን በምንጠይቅ ሰዓት ስራ መቀጠር በምንፈልግ ሰዓት ሄደን በምንጠይቅ ሰዓት ያ ሰው አይቶ ያው አለባበሳችን እንዲሁም ደግሞ መልካችን ገጽታችን ከተመቸው ሊቀጥረን ይችላል ማለት ነው። እና ስራ ልናገኝ እንችላለን የተሻለ ስራ የማግኘት እድል አለን ለማለት ነው መዋቢያዎችን የምንጠቀም ከሆነ ማለት ነው። ሴቶች በብዛት ለምንድነው ስራ የሚቀጠሩ ስራ የሚይዙ ብለን በምንጠይቅ ሰዓት መዋቢያዎችን ስለሚጠቀሙ ነው። የተለያዩ ሽቶዎችን እንዲሁም ደግሞ የተለያዩ የሆኑ ክሬሞችን የተለያዩ የሆኑ የፀጉር ቅባቶችን የእጅ ቅባቶች ስለሚቀቡ ስራ ሄደው በሚጠይቁበት ሰዓት ያው ይቀጠራሉ ማለት ነው። ቶሎ ስራ ማግኘት ይችላሉ። ወንዶችን ግን እንደዚህ አይነት ነገር በብዛት አይወዱም። ለምንድነው የማይወዱ ያው ስራ ቢዚ ስለ ስራ ስለሚበዛባቸው የጉልበት ስራ ስለሚበዛባቸው ከፀሀይ ላይ ስለሚመቱ የዛን ጊዜ ለአበት ቆዳቸው ለአበት ይሆናል እና በዛ ሰዓት ያው እነሱ መዋቢያ አይጠቀሙም። መዋቢያ ከተጠቀሙ ደግሞ ወዲያው ያ መዋቢያ በላበት መልኩ ሊራገፍ ይችላል ሊወገድ ይችላል እና ወንዶች መዋቢያ ላይ ብዙም አይደሉም እኔን ጨምሮ መዋቢያ ያን ያህል አንጠቀምም ትንሽ ትንሽ ነው መዋቢያ የምንጠቀም ለማለት ነው። ያለኝ ሀሳብ ይሄ ነው። አመሰግናለሁ

በበጋ ወቅት ምን ታደርጋለህ? በበጋ ወቅት አብዛኛው ጊዜ። ምን አደርጋለሁ የተለያየ ቦታ እሄዳለው ወደ ተለያየ ወደ ውጭ ሀገር እሄዳለው። ለመዝናናት እንዲሁም ደግሞ ብዙ ነገራቶችን ለማድረግ እንቀሳቀሳለሁ ማለት ነው። ካለሁበት እና በበጋ ወቅት ምንድነው ከሌሎች ወቅቶች የተለየ የሚያደርገው ካልን? በበጋ ወቅት ዝናብ የለም። እንዲሁም ደግሞ በረዶ የተለያዩ ከሰማይ የሚወርዱ ነገራቶች አስቸጋሪ የሆኑ ነገራቶች የሉምና። የፈለገነውን ነገር ማድረግ እንችላለን ማለት ነው። በበጋ ወቅት ስራ ሊሰራ ይችላል እንዲሁም ደግሞ የተለያየ የሆነ ልብስም ሊሆን ይችላል ጫማ ሊሆን ይችላል። ይሸጣል እና ብዙ ነገራቶች ማድረግ እንችላለን። እንዲሁም ደግሞ ወደ ሀገር ወጣ በማለት ዘመዶቻችንን እንጠይቃለን። ዘመዶቻችንን እየጠየቅን ምን እያልን ጊዜያችንን ማሳለፍ እንችላለን ማለት ነው። በበጋ ወቅት እና በበጋ ወቅት የሚሰሩ ነገራቶችን በምን በምናይ ሰዓት? ብዙ አይነት ስራዎች ይሰራሉ። ለምሳሌ ንግድ ስራ እንዲሁም ደግሞ ማስተማር ሊሆን ይችላል። ስፖርት መስራት ኳስ መጫወት ባስኬት ቦል መጫወት። የተለያዩ ነገራቶችን ማድረግ በበገ ሰዓት ነው የሚመች እና በሌላ ወቅት ኳስ መጫወት ያስጠላል። እንዲሁም ደግሞ ስፖርት መስራት በሌላ ወቅት ያስጠላል በዝናብ ወቅት ያስጠላል እና። የበጋ ወቅት ትልቅ የሆነ እድልን ነው እድልን ነው ይዞ የሚመጣና በበጋ ወቅት ስራ መስራት ደስ ይለኛል። እኔ እንዲሁም ደግሞ በበጋ ወቅት ምን አደርጋለሁ? ከጓደኞቼ ጋር በመሰባሰብ ወክ እናደርጋለን ማለት ነው። ሁሉ ቦታ እንዞራለን ወደ ፒያሳ ሊሆን ይችላል ወደ አራዳ የሚባል ሰፈር ብዙ ቦታ ወደ መናፈሻዎች እንሄዳለን እንዲሁም ደግሞ ወደ መዋኛ ገንዶች እየሄድን እና እንዝናናለን ማለት ነው። እና ብዙ ነገር እናደርጋለን በበጋ ወቅት የበጋ ወቅትን ልዩ የሚያደርገው ይሄ ነው። እንዲሁም ደግሞ የዝናብ ወቅትን ምንድነው? ልዩ የሚያደርገው ብለን በምንጠይቅ ሰዓት የዝናብ ወቅት ካለ ሁሌ ቤታችን ውስጥ ነው የምንቀመጠው ማለት ነው። ቤታችን ውስጥ ተቀምጠን ይኸው ብርድ ልብሳችንን ለብሰን እየተዝናናን ምን እያልን ነው የምናሳልፈው። የዝናብን ወቅት ማለት ነው። እንዲሁም እሳት እየሞቀና ቲቪ እያየን የተለያዩ ነገራቶችን እያደረግና የዝናብ ወቅትን እናሳልፈዋለን። የፀሀይ ወቅትን ደግሞ በምንድነው የምናሳልፈው? የቆላ የወይን አደጋ ወቅትን? በምንድነው የምናሳልፈው ብለን በምንጠይቅ ሰዓት? የፀሀይን ወቅት የምናሳልፈው አብዛኛው ጊዜ ሻወር እየወሰድን እንዲሁም ደግሞ ቤታችን ውስጥ ሆነን ወደ ወደ ጠላት ጠጋ ብለን እቃ የምንሸጥ ከሆነ መሸጥ የምንፈልግ። ወደ ጥላ ጠጋ ብለን በተለያዩ ቦታዎች በተለያዩ የሆኑ መጠለያዎች ተቀምጠን ነው ማለት ነው። ስራችን የምንሰራው እና። የቆላ ድባ የወይን አደጋ ወቅት ብቻ ከዝናብ ከፀሀይ ያገለለ ስላልሆነ እኛ ያው እንቀመጣለን ማለት ነው። አርፈን እና ብቻ ደስ ይላል። ጊዜው በበጋ ወቅት አብዛኛው ማህበረሰብ ምን ያደርጋል ብለን በምንጠይቅ ሰዓት? ብዙ ነገር ያደርጋል ሸቀጥ ይጀምራል ሱቅ ይከፍታል ሱቅ ደግሞ ንግድ ደግሞ እንደዚህ መንገድ ላይ አስፋልት ላይ የሆነ መንገድ ላይ ዘርግቶ ይሸጣል ማለት ነው። በበጎ ወቅት እና የተለያዩ ነገራቶችን ያደርጋል ብዙ ሰው ይራመዳል አይተን ከሆነ አስፋልት ላይ ብዙ ሰዎች እየተራመዱ አሉ መንገድ ላይ ብዙ ሰዎች እየተራመዱ አሉ እና ብዙ ነገር ይደረጋል በበገ ወቅት ለማለት ነው። በክረምቱ ወቅትስ ምንድነው የሚደረገው? በክረምቱ ወቅት ምንም ነገር አይደረግም። ያው አብዛኛው ጊዜ የሚያደርጉ የክረምቱ ወቅት የሚጠቅማቸው ገበሬዎችን ነው። ገበሬዎች አብዛኛው ጊዜ ምንድነው የሚያደርጉት? በክረምት ሰዓት መስኖ ነገር እርሻ ነገር ያዘጋጁና ውሃው በሚመጣ ሰዓት ያው እርሻውን እንትን እንዲለው ያደርጋሉ። አመሰግናለሁ

በምን ሰዓት ትተኛለህ? እኔ አብዛኛው ጊዜ የምተኘው አርፍጄ ነው የምተኘው ወደ ሰባት ሰዓት ወደ ስድስት ሰዓት ስምንት ሰዓት አካባቢ አርፍጄ ነው የምተኘው እና ጠዋት ጠዋት ደግሞ በሰአቱ እነሳለሁ አስራ አንድ ሰዓት አካባቢ እነሳለሁ። ይሄን የሚያደርግበት ምክንያት ብዙ ስራ ስላለኝ ቀኑን ሙሉ እንዲሁም ደግሞ ማታ በብዛት ያለውን ሰዓት ስራ ላይ ስለምውለው ኦንላይን ስራ በመስራት ስለምውል። እስከ ዘጠኝ ሰዓት እስከ ስምንት ሰዓት እቆያለሁ ማለት ነው። እና ያው ያን ደግሞ ትልቅ የሆነ ችግርን ያመጣብኛል። በጊዜ መተኛትና አርፍዶ መተኛት ምንድነው ልዩነቱ? በጊዜ የምተኛት ቶሎ በሰአቱ እንድንነቃ ጠዋት በሰአቱ ነክተን ወደ ስራ እንድንሄድ እንዲሁም ደግሞ ወደ ፈለግነው ነገር ቦታ ወደ ፈለግነው ቦታ እንድንሄድ ያደርግናል ማለት ነው። በአርፍዶ መተኛት ምንድነው? ችግሩ ካልነህ አርፍዶ መተኛት ጠዋት ስንነሳ ደክሞና አስጠልቶና እንዲሁም ደግሞ ጭራሽ ላንነሳ ሁላ እንችላለን እና ብዙ የሆነ ችግር አለው አርፍዶ መተኛት በጊዜ መተኛት ይሻላል። ይሄ ማህበረሰብ በምናይበት ሰዓት የኛ አብዛኛው ማህበረሰብ በተለይ ሽማግሌዎች እናቶቻችን አባቶቻችን አርፍደው ነው የሚተኙ። ለምንድነው? አርፍደው የሚተኙ ብለን በምንጠይቅ ሰዓት የተለያየ ስራዎችን እየሰሩ ለእኛ ብለው አርፍደው ይተኛሉ ማለት ነው። ሽማግሌዎች አያቶቻችንን ደግሞ በምንመለከት ሰዓት አያቶቻችን ደካማ ስለሆኑ ቶሎ ነው የሚተኙ። በሁለት ሰዓት በሶስት ሰዓት ሁላ የሚተኛ አያት አሉኝ ማለት ነው። እና እንቅልፋቸውን ቶሎ ነው የሚወስዳቸው እንዲሁም ደግሞ ህፃናቶችስ? እንዴት ናቸው? ቶሎ ይተኛሉ ወይስ አይተኙም ስንል ህፃናቶች ቶሎ ነው የሚተኙ። ሁለት ሰዓት ሶስት ሰዓት አካባቢ ሲመሽ ወዲያውኑ ወደ እንቅልፍ ወደ አልጋቸው ይሄዳሉ ማለት ነው። እና ወጣቶች ነው በብዛት ብዙ የሚቆዩ ስድስት ሰዓት አራት ሰዓት እንዲሁም ደግሞ ሰባት ሰዓት አካባቢ የሚቆዩ ወጣቶች ናቸው እንጂ ያው ሽማግሌዎችና ህፃናቶች አብዛኛውን ጊዜ ረጅም ሰዓት አይቆዩም ማለት ነው። እናም ደግሞ ያው ብዙ ነገር ይሰራል አምሽተን የምንተኛ ከሆነ ስራ እየሰራን ከሆነ ብዙ ስራዎችን እንሰራለን የተለያዩ የሆኑ ስራዎችን እንሰራለን። አምሽተን ምንተኛም ከሆነ ማለት ነው። በጊዜ የምንተኛ ከሆነ ግን ብዙ ነገር እናጣለን ብዙ አይነት እድሎች ያመልጡናል ጊዜ አይበቃንም። ቀን የምንሰራ ከሆነ ማታ ደግሞ መስራት አለብን ማለት ነው። ሌላ ስራና ቀንና ማታ አድርገን እንድንሰራ ያስችለናል ማለት ነው። ሁለቱንም ቀን ለመጠቀም ማታ ረጅም ሰዓት መቆየት አለብን ቶሎ የምንተኛ ከሆነ ያው በስራችን ብዙ ነገር ልናጣ እንችላለን። ገንዘብ ልናጣ እንችላለን ማለት ነው ወይም የሰራ እድል ልናጣ እንችላለን እና አርፍደን መተኛት አለብን ነህ ለማለት ያህል ነው። ሲቀጥል ደግሞ የኛ ማህበረሰብ በዚህ መልኩ የሚተኛ ከሆነ ወደ ውጮች እንሄድ ሲ ውጮች አብዛኛው ጊዜ ምሽት አይተኙም። ረጅም ሰዓት ይቆያሉ ክለቦችን በመሄድ የተለያዩ የሆኑ አዳራሾችን በመጎብኘት እራት እያሉ በመውጣት እንዲሁም ደግሞ ኮንሰርቶችን እየተጋበዙ በመታደም የተለያዩ ነገራቶችን እያደረጉ ረጅም ሰዓት ይቆያሉ ማለት ነው። ውጭ ያሉት ወገኖቻችን ማለት ነው እና እኛ ሀገር ያሉት ወገኖቻችን ወገኖች ግን እንደዚህ አይነት ነገር አያደርጉም ምክንያቱም ሌባም ስላለ በዛ ሰዓት ፖሊስ አይገኝም። ገንዘባችን ንብረታችን ሌባ ቢወስደው ፖሊስ ፈልገን አግኝተን ያው እነዛን ሰዎች መያዝ አንችልም ማለት ነው። እና ብዙ ችግር አለ እንዲሁም ደግሞ የመብራት ችግር አለ። የመብራት ችግር ሲያጋጥም ቶሎ ነው እንቅልፍ የሚተኛ የመብራት ችግር ከለሌ ግን መብራት በርቶ ከሆነ ያው እንደ ልባችን ልንቆይ እንችላለን ማለት ነው። መብራት ከሌለ ግን ሌቦች ስላሉ እንዲሁም ደግሞ ሌላ በሽጉጥ ወይም ደግሞ በተለያየ ስለታማ መሳሪያ ይዞ ሌባው እኛን ሊቀማን ይችላል ማለት ነው። ገንዘብ ሊዘርፍ ይችላል ስልክ ሊቀማ ይችላል በዛ ምክንያት ምንድነው የሚደረገው? ያው በጊዜ ነው የሚተኘው ቤቱ ይቆለፋል ቤታችን ይቆለፋል ከዛ በኋላ በጊዜ እንተኛለን ማለት ነው። እንደዛ ነው የምናደርገው እኛ ኢትዮጵያ ውስጥ ማለት ነው አብዛኛው ማህበረሰብ እንደዛ ነው የሚያደርግ። አንዳንድ ሰው ለምን በምን ምክንያት ሊያመሽ ይችላል። አንዳንድ ሰው አንዳንድ ሰው ለምሳሌ እየጠጣ ሊያመሽ ይችላል። ቢራ ሊሆን ይችላል የተለያዩ አስካሪ መጠጦችን አልኮሎችን እየጠጣ ያመሻል በዛ ሰዓት ረጅም ሰዓት ሳይተኛ ይቆያል እስከ ዘጠኝ ሰዓት እስከ አስር ሰዓት የሚቆይበት ሰዓት አለ። እና በዛ ምክንያት ይኸው ረጅም ሰዓት ይቆያሉ ማለት ነው። በመጠጥ ምክንያት ማለት ነው ማለት ነው ሌላው ደግሞ ያው ፊልም እያየ ወይም ደግሞ ዲኤስቲቭ እያየ ረጅም ሰዓት ሊቆይ ይችላል ማለት ነው። እንቅልፉን ትቶ እና ያው በዚህ ምክንያት ልናረፍ እንችላለን። አመሰግናለሁ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? እኔ የትርፍ ጊዜዬን የማሳልፈው ከስራ በኋላ ወይም ደግሞ ከከባድ ከሆነ ጭንቀት በኋላ ያው ትርፍ ጊዜዬን የማሳልፍበት መንገድ ያው ስልኬን በመጠቀም ነው ቲክቶክ በማየት ሊሆን ይችላል እንዲሁም ደግሞ ፊልሞችን የተለያዩ የሆኑ ክላሲካሎችን በማየት በመስማት ጊዜዬን አሳልፈዋለሁ ማለት ነው እንዲሁም ደግሞ በብዛት ከእናትና ከአባቶቼ ጋር በመሆን ከቤተሰቦቼ ጋር በመሆን ጊዜን ለማሳለፍ እሞክራለሁ ማለት ነው የተለያዩ የሆኑ ጨዋታዎችን በመጫወት ጌሞችን በመጫወት እንዲሁም ደግሞ ከህፃናቶች ጋር የተለያዩ የሆኑ ደስ ደስ የሚሉ ቀልዶችን ጌሞችን እንደገናም ደግሞ ብዙ ነገራቶችን አብረን በማድረግ ያው ጊዜዬን ትርፍ ጊዜዬን አሳልፈዋለሁ ማለት ነው እንዲሁ ደግሞ አንዳንድ ስራዎችን በመስራት በስልክ የሚሰሩ ስራዎችን በመስራት እንዲሁም ደግሞ ስዕሎችን በመሳል ሊሆን ይችላል ልብስ በማጠብ ሊሆን ይችላል የቤት እቃ በመግዛት ሊሆን ይችላል የቤት እቃ በመሸከፍ ቤት በማጽዳት ሊሆን ይችላል እንዲሁም ደግሞ የተለያዩ ነገራቶችን በማድረግ ማለት ነው ሱቅ በመሄድ ገበያ እየሄዱ የተለያዩ ነገራቶችን እቃዎችን በመግዛት ልብስ ጫማ እንዲሁም ደግሞ አዳዲስ የመጡ መስሚዎችን በመግዛት የተለያዩ ነገራቶችን በማድረግ መተግበሪያዎች ውስጥ በመግባት የተለያዩ መተግበሪያዎች ውስጥ በመግባት በመዝናናት ወደ ትዊተር ወደ ኢንስታግራም ወደ ፌስቡክ መተግበሪያዎች ውስጥ በመግባት የተለያየ ነገር ማድረግ እና ራሴን በዚህ መልኩ ነው የማዝናነው ትርፍ ጊዜዬን የማሳልፈው አብዛኛውን ጊዜ በዚህ መልኩ ነው ትርፍ ጊዜ ከየት ይገኛል ካልን ትርፍ ጊዜ ከስራ በኋላ ነው በብዛት የሚገኝ ከባድ የሆነ ስራ ከሰራን በኋላ እንዲሁም ደግሞ ጠዋት ሰርተን ማታ ወደ ቤት ስንመለስ የዛን ጊዜ ትርፍ ጊዜ አገኘን ማለት ነው እና በዛ ሰዓት የተለያየ ነገር እናደርጋለን ልንተኛ እንችላለን እንዲሁም ደግሞ ምግብ ልንሰራ እንችላለን በተለይ የተለያዩ ምግቦችን አዳዲስ ምግቦችን እንደ እንቁላል እንደ ወተት አይነት ነገራቶችን እንደ ኬክ አይነት ነገራቶችን አዘጋጅተን እንሰራለን ማለት ነው እና በዛ ሰዓት ትርፍ በዛ ጊዜ ትርፍ ጊዜያችንን እናሳልፋለን ወርቃማ የሆነ ጊዜ ማለት ነው ለኔ ትርፍ ጊዜ ማለት ወርቃማ የሆነ ጊዜ ነው ለኔ አብዛኛው ሰው ትርፍ ጊዜ የሆነ በምን ያሳልፈዋል በተለይ እኛ ማህበረሰብ በምን ያሳልፈዋል ትርፍ ጊዜውን ብለን በምንጠይቅ ሰዓት አብዛኛው ሰው የሚያሳልፈው መጠጥ በመጠጣት ነው እንዲሁም ደግሞ የተለያዩ ሱሶችን ሲጋራ ሊሆን ይችላል ጫት ሊሆን ይችላል የተለያዩ የሆኑ የሚያስጠሉ ሱሶችን እየተጠቀሙ ጊዜያቸውን ያሳልፋሉ ማለት ነው አንዳንድ ሰዎች ደግሞ ያው እውቀትን በመማር አዳዲስ እውቀቶችን በመማር ስልካቸውን ከፍተው የተለያዩ አዳዲስ መረጃዎችን አለሚቱ ወይም ሀገሪቱ ያለችበትን ሁኔታ መረዳት እውቀትን መፈለግ እንደዛ ያደርጋሉ ማለት ነው አብዛኞቹ አዋቂ የሚባሉ ሰዎች ማለት ነው ግን ያው ማህበረሰቡ በዚህ መልኩ በሁለት ይከፈላል አዋቂና አዋቂ ያልሆነ ማህበረሰብ ማለት ነው አዋቂ የሆነው ማህበረሰብ በትርፍ ጊዜው ጥሩ ጥሩ ነገር ያደርጋል ብዙ ነገራቶችን የሚጠቅመውን እንዲሁም ገንዘብ የሚያስገኝለትን ነገር ያደርጋል ማለት ነው አላዋቂ ሰው ደግሞ ጌም በመጫወት ሱስ በመሳብ ሲጋራ በማጨስ ጫት በመቃሚ የተለያዩ ሺሻዎችን በመጠቀም ጊዜውን ያሳልፈዋል ማለት ነው ያ መሆን የለበትም ጊዜያችንን በአግባቡ መጠቀም አለብን ለማለት ነው እና እኔ ደግሞ አንዱ ጊዜውን በአግባቡ የሚጠቀም አይነት ሰው ነኝ ይኸው አንዳንዴ ይኸው የሆነ ሱስ ውስጥ ልገባ እችላለሁ ለምሳሌ ፊልም ላይ እችላለሁ እንዲሁም ደግሞ የተለያዩ የሆኑ ሙዚቃዎችን ቲክቶኮችን ላይ እችላለሁ ያ እኔን ይጎዳኛል ግን ቢሆንም ያው ለመተው እሞክራለሁ ማለት ነው ሙሉ ለሙሉ አልገባሁበትም ወደ ሱሱ እና ያው ጊዜዬን የማሳልፈው በብዛት ጥሩ ነገራቶችን በማድረግ የተለያዩ የሆኑ መጽሐፎችን በማንበብ እንዲሁም ደግሞ ስልኬን ስከፍት ደግሞ የተለያዩ የሆኑ ሃይማኖታዊ መንፈሳዊ የሆኑ ነገራቶችን በማንበብ ነው ጊዜን የማሳልፈው ማለት ነው እንጂ ያው በማይረባ ነገር አይደለም ጊዜን የማሳልፈው ለማለት ነው እና እንዲሁም ደግሞ ወደ መናፈሻዎች በመሄድ የተለያዩ የሆኑ መናፈሻዎች አሉ ተፈጥሮ ያላቸው መናፈሻዎች ውሃ ያላቸው መናፈሻዎች እንዲሁም ደግሞ እጽዋት እንስሳት ያላቸው ብዙ መናፈሻዎች አሉ እና ወደ እነዛ መናፈሻዎች በመሄድ ጊዜን አሳልፋለሁ በተለይ ዋና ዋና የምዋኘው መናፈሻ በመሄድ ነው መናፈሻ ውስጥ በመሄድ የዋና ገንዳ ውስጥ ገብቼ እዝናናለሁ እዋኛለሁ አይምሮዬን አድሳለሁ ማለት ነው እና አብዛኛውን ጊዜ በዋና ነው የማሳልፈው ሲቀጥል ደግሞ ጥሩ ጥሩ ምግቦችን ጣፋጭ የሆኑ ምግቦችን በመብላት ጊዜን አሳልፋለሁ እንደ አይስክሪም አይነት እንደ ይኬክ አይነት እንደ ወተት አይነት ደስ ደስ የሚሉ ምግቦችን በመመገብ ጊዜን ለማሳለፍ እሞክራለሁ ያው ይሄ ነው ያለኝ አመሰግናለሁ

ሩዝ ትወዳለህ ሩዝ በጣም አድርጌ ነው የምወድ ሩዝ የተለያየ አይነት ሩዝ አለ ደረቅ ሩዝ አለ እንዲሁም ደግሞ ሶፍት የሆነ እሩዝ አለ እና ብዙ አይነት ሩዝ ነው የምወድ የተለያየ የሆነ ሩዝ እበላለሁ። ሩዝ የት ላይ ነው የሚያስፈልግ ምን ላይ ነው የሚያስፈልግ ምን ሰዓት ነው የሚያስፈልግ ብለን በምንጠይቅ ሰዓት? ሩዝ የሚያስፈልገው ወይም ደግሞ እኔ ሩዝን የምመገብበት ሰዓት ከአስር ሰዓት እስከ አስራ አንድ ሰዓት የመክሰስ ሰዓት ላይ ነው ሩዝ ሩዝን የምመገብ ማለት ነው። ምክንያቱም ያው ሩዝ ሆዳችንን አያጠግብም። እንዲሁም ደግሞ ቋሚ የሆነ እንደ ምግብ አይቆጠርም ቋሚ የሆነ ምግብ አይቆጠርም ማለት ነው። ቁርስ ቁርስ ሰዓት ምሳ ሰዓት እንደምንበላው ሩዝን አንተካም መክሰስ ሰዓት ላይ ብቻ ነው ሩዝን የምንበላው ማለት ነው። የኛ ባህል ላይ በብዛት ሩዝ የምንጠቀመው ስጋ ላይ ነው። ስጋ ላይ ትልቅ የሆነ ስጋ በርብሬ ያለበት ስጋ ላይ። ከዛ ወጥ ላይ ከወጥ ላይ አድርገን ነው ሩዙን የምንጠቀም እና ሩዝ እንደማጣበቂያ እንደ ማያያዣ አድርገን ነው የምንመገበው ሩዝን ማለት ነው። እንዲሁም ሲቀጥል ደግሞ በማህበረሰቡ ይለያያል የኛ ማህበረሰብ አብዛሀኛውን ጊዜ። ሩዝ አይጠቀምም ሩዝን የሚጠቀሙ ማህበረሰቦች ሶማሌ ሀገር ያሉት እንደ ጅጅጋ አይነት ሀገራቶች በብዛት ሩዝን ይጠቀማሉ። ሩዝ ብቻ ሳይሆን የሩዝ የሆኑ ምርቶችን የተለያዩ ምርቶችን ይጠቀማሉ እንደ ፓስታ እንደ መኮረኒ አይነት ነገራቶችን ይጠቀማሉ ማለት ነው። ከሩዝ ጋር አድርገውና በብዛት ሶማሊያ ሀገር ነው እንደዚህ አይነት ምግብ ያለ እንደዚህ አይነት። የምግብ ተስፋፍ ተስፋፍቶ ያለ ሩስ ተስፋፍቶ ያለ ሶማሊያ ሀገር ነው ጅጅጋ ሀገር ነው ማለት ነው። እንዲሁም ደግሞ ያው ሶማሌ ላንድ ከሚባሉ እዛ ከተማ ነው። ሩዝ ያለ ለማለት ነው እኛ ሀገር አብዛኛው ጊዜ ያለው ፓስታ ነው። ፓስታ ወይም መኮረኒ በብዛት እንመገባለን እኛ ሀገር እንዲሁም ደግሞ ስጋ። የተለያዩ የሆኑ ምግቦችን እንመገባለን እኔ ያው በ ከመውደድና አለመውደድ አንፃር እኔ ሩዝ በጣም ነው የምወደው። ሩዝ ሀሪፍ የሆነ ሩዝ በተለይ ደረቁ ይሄ ፓስቲኒ የሚባለው ሩዝ በጣም ደስ ይለኛል ማለት ነው። እሱ ሩዝ በተለያየ በሎሚ ይሰራል በቅርንፉድ የሚባል በተለያዩ ቅመማ ቅሞች ተሰርቶ ሲመጣ እሱን ሩዝ ያው በማንኪያ እበለዋለሁ ማለት ነው። ያንኛውን ደረ እርጥቡን ሩዝ በምንድነው የምትበላው? ካላችሁኝ እርጥቡን ሩዝ የምመገበው በእንጀራ ነው። በእንጀራ ሲሆን ያምራል በእንጀራ በተለያዩ የሆኑ ወጦች በተለያዩ የሆኑ ከበድ ያሉ ስጋዎች በዛ አድርጎ ነው እንደዚህ አይነት ሩዝ የሚበላ ማለት ነው። ያ የቦካው ሩዝ እና ሁለት አይነት ሩዝ ነው ያለ እንዳልኩት አንድ ደረቅ አለ። አንድ ደግሞ ቦሆ የሆነ እሩዝ አለ በጣም ያልደረቀ ማለት ነው። እና ብቻ በእነዚህ በሁለቱ እሩዞች ሁለቱንም እወዳለሁ። ግን በይበልጥ የምወደው ያን ደረቁን ሩዝ ነው ማለት ነው። ሩዝ ማን ማን ነው የሚጠቀም ምን አይነት ሰዎች ናቸው የሚጠቀሙ? ስንል ሩዝን የሚጠቀሙት ህፃናቶች ናቸው። ህፃናቶች ሩዝ ቀላል ስለሆነ ለምላስ ለ እንዲሁም ደግሞ ለጥርስ ለመታኘክ እናም ወደ ሆድ ለመግባት ቀላል ስለሆነ ያው ሩዝን ይጠቀማሉ ማለት ነው። እናቶች ልጆቻቸውን የሚያበሏቸው እንዲሁም ደግሞ አባቶች ልጆቻቸውን የሚመግቡ የሚመግቧቸው ነገር ሩዝ ነው። ሩዝ ነው አብዛሀኛው ጊዜ የሚመግቧቸው እና በዛ ምክንያት ያው ሩዝ ሀሪፍ የሆነ ምግብ ነው። ለህፃናት በተለይ ጤናን ያመጣል እንዲሁም ደግሞ በደንብ እንዲበሉ የሚያስቸግር ህፃን ለምሳሌ ምግብ አልበላም ወፍራም ምግብ አልበላም ብሎ የሚያስቸግር ህፃን ሩዝ ብናብለው ሊበላልን ይችላል ማለት ነው። እና ለህፃናት ጥሩ ነው ሆዳቸውን የምግብ ፍላጎታቸውን ይጨምራል ሩዝ በምንሰጣቸው ሰዓት ማለት ነው። ትላልቆችሳ በምንል ሰዓት ትላልቆች አብዛኛው ጊዜ የሚመገቡት ሩዝን ምሳ ላይ ምሳ ላይ ሳይሆን እራት ላይ መክሰስ ላይ ነው የሚመገቡት። መክሰስ ላይ በጣም ሩዝ ይመገቡታል ምክንያቱም ቀላል ስለሆነ ያን ያህል በሰውነታችን ቶሎ ተፈጭቶ ቶሎ ሌላ ምግብ አምጡ ስለሚል ክብደት ስለሌለው በዛ ምክንያት ያው ሩዝን መክሰስ ላይ ብቻ ነው የምንመገብ ማለት ነው። አብዛኛው ማህበረሰብ የሚመገብ። ሩዝ ላይ ሩዝን የሚመገቡት መክሰስ ላይ ነው። ሌላው ቀን ሌላ የሆነ የተለየ የሆነ ከብድ ያለ እንደ ስጋ እንደ እንቁላል አይነት ምግብ እንደ በያይነት የሆነ ምግብ በቃ የእንጀራ ምግብ ነው አብዛሀኛው የሚጠቀመው ማለት ነው። እና ያው ሩዝን እንደ መክሰስ ነው የምንጠቀመው እንጂ እንደ ቋሚ አይነት ምግብ አንጠቀመውም ሩዝን ማለት ነው። እና ስለ ሩዝ ይሄን ካልኩኝ እስቲ ደግሞ ሩዝ ምንድነው ጥቅሙ ወደሚለው። እንምጣ የሩዝ ጥቅም ያው ትልቅ የሆነ ንጥረ ነገር አለው በውስጡ አካቶ ይዟል። ሰውነታችን እንዲያድግ ያደርጋል እንዲበለጽግ ያደርጋል። ለጤናችን ጥሩ ነው ምንም አይነት በሽታ አያመጣም። ምንም አይነት የሆነ ድካም ምንም አይነት የሆነ ድብርት በምንመገበው ሰዓት እንዲከሰት

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ በብዛት ልብ ወለድ መጽሐፍ በጣም አድርጌ ነው የምወድ ልብ ወለድ መጽሐፍ ምን አይነት ነው በምንል ሰዓት? የሰውን ታሪክ የሚናገር የሆነ መጽሐፍ ነው ብዙ አይነት የሰው ታሪክ አለ። አንድ ሰው። ስኬት ላይ ሲደርስ ምን አይነት ነገራቶችን ምን አይነት ውጣ ውረዶችን አስተናግዶ እንደደረሰ የሚያመላክት የሆነ መጽሐፍ ነው ማለት ነው። እንዲሁም ደግሞ መጥፎ የሆኑ ፍጻሜዎችን የሚያመላክተን እና የሆነ መጽሐፍ ነው የልብ ወለድ መጽሐፍ የምንለው ማለት ነው። የልብ ወለድ መጽሐፎች ውስጥ እስቲ አንዳንዶችን ልጥቀስ። የልብ ወለድ መጽሐፎች ውስጥ ለምሳሌ ብዙ አይነት የሆኑ መጽሐፎች አሉ። ፍቅር እስከ መቃብር የሚባል አለ በተለይ ኢትዮጵያ ውስጥ የሚነበብ በጣም ሀሪፍ የሆነ መጽሐፍ አለ። ስለ አንድን ሴትና ስለ አንድ ወንድ የሚያወራ የሆነ የፍቅር ታሪክ ነውና ብዙ ታሪኮች አሉ እሱ ዘንድ በጣም የሚያምር የሆነ ታሪክ ነው። እንዴት እንደተፈተኑ በፍቅራቸው እንዴት እንደተፈተኑ እና እንዴት እንደጸኑ እዛ ግን በመጨረሻ ያው አንዳቸው ሲሞት ቀጣዩ ደግሞ ራሱን አጥፍቶ እነሱን እንደተከተለ አብሮ እንደተከተለና አብሮ እንደሞቱ የሚያሳይ የሆነ። መጽሐፍ ነው እና በጣም የሚገርም መጽሐፍ ነው። እንዲሁም ደግሞ ሌላ የልብ ወለድ መጽሐፍ ብዬ የማስታውሰው ካነበብኩት ውስጥ ያአና ማስታወሻ የሚባል አለ። የአና ማስታወሻ የሚባለው መጽሐፍ እሱ አብዛኛው ጊዜ እሷ እንዴት እንደተሰቃየች ውጣ ውረዷ ያጋጠማት ነገር ሁሉ ለስኬት እንዴት እንደተዳረገች ሁሉ የምትጽፍበት የሆነ መጽሐፍ ነው። እና የሚገርም የሆነ የልብ ወለድ መጽሐፍ ነው። እና የልብ ወለድ መጽሐፍ ስለ ልብ ወለድ መጽሐፍ ይሄን ካልነ እስቲ ደግሞ ስለተለያዩ መጽሐፎች እንዳስስ ለምሳሌ ስለ። ስለ እውቀት ነክ የሆኑ መጽሐፎች እንደ ፊዚክስ እንደ ማትስ አይነት እንደ ባዮሎጂ እንደ ኬሚስትሪ አይነት መጽሐፎችን እስቲ። ስለእነሱ ትንሽ እናውራ። ባዮሎጂ መጽሐፍ እኔ በጣም የምወደው መጽሐፍ ነው በተለይ ሰባተኛ ክፍል እያለሁ ጀምሮ። የተማርኩት የሆነ መጽሐፍ ነው። ስለ ሰው ልጅ ስለ ህይወት። ህይወት ስላለው ነገር የሚያስረዳ መጽሐፍ ነው። እና ህይወት ያለው ነገር እንዴት ያድጋል እንዴት ይራባል። እንዲሁም ደግሞ እንዴት ይመገባል እንዴት ይሞታል የሚለውን ነገር የሚያጠና የሆነ የህይወት መጽሐፍ ነው ማለት ነው። ባዮሎጂ እና በጣም ደስ የሚለኝ ሳብጀክት ነበር። እንዲሁም ደግሞ ሲቀጥል የምወደው መጽሐፍ የእንግሊዘኛ መጽሐፍ ነው የእንግሊዘኛ መጽሐፍ። በጣም ደስ ይለኛል የእንግሊዘኛ መጽሐፍ። ሲባል ያው እኛ እንዴት እንደምንናገር እንግሊዘኛ እንዴት ማውራት እንዳለብነ እንግሊዘኛ በቃላት ውስጥ ሲመጣ። እንግሊዘኛ በመጽሐፍ ውስጥ ሲመጣ። እንዴት አድርገን ማንበብ እንዳለብን ከሰው ጋር እንዴት እንደምንግባባ የተለያዩ አዳዲስ መረጃዎችን ዜናዎችን እንዴት መስማት እንዳለብን እኛም ደግሞ የሰማነውን እንዴት መናገር ማስተላለፍ እንደምንችል ለሰው። ከሰው ጋር እንዴት መግባባት እንደምንችል ይሄን ሁሉም የሚያስተምር የሆነ መጽሐፍ ነው የእንግሊዘኛ መጽሐፍ ማለት ነው። እንዲሁም ደግሞ የፊዚክስ መጽሐፍ በምንመለከት ሰዓት? የፊዚክስ መጽሐፍ አብዛኛው ጊዜ የሚያመላክተው ብዙ የሆነ ጥቅም እንዴት መኪና እንደ እንደ እንደሚሄድ ፓይለት እንዴት እንደሚበር። እንዴት ብዙ ነገራቶችን ያስረዳናል ማለት ነው። ፊዚክስ ባልገባበት ይቻላል ኬሚስትሪ ካልነ ደግሞ። እንዴት ሳሙና እንደሚሰራ እንዴት ሽቶ እንደሚሰራ። እንዴት የተለያዩ ኬሚካሎች በመዋሃድ አንድ ጥሩ የሆነ ኬሚካል እንዴት ይሰጡናል። የሚለውን ነገር የሚያሳይ የሆነ የትምህርት አይነት ነው ማለት ነው። ኬሚስትሪ እና እንደዚህ እውቀት ነክ የሆኑ የትምህርት። መጽሐፎችን በጣም አድርጌ ነው የምወዳቸው ምክንያቱም እነሱ እውቀት ነክ ስንማር ብዙ ነገር እናተርፋለን ማለት ነው ብዙ ነገር ይጠቅሙናል። ለብዙ ነገር ኋላ ተምረን ስራ በምንይዝ ሰዓት እነዚህ የተማርናቸው መጽሐፎች ነው። ህይወታችን ላይ የምናመጣው እና በእነዚህ መጽሐፎች መሰረት ነው ወደፊት ስኬታማ ልንሆን የምንችለው። ብዙ ገንዘብ ልናገኝ የምንችለው እንዲሁም ደግሞ ስራ ለመቀጠር ደግሞ እውቀት ያስፈልገናል እውቀት ደግሞ የምናገኘው ከእነዚህ ከተዘረዘሩት መጽሐፍ ነው እና እነዚህን መጽሐፍ በደንብ አድርገን ማንበብ አለብን ለማለት ነው። እና አንዳንዴ ደግሞ ራሳችንን በምን እናዝናናለን ብለን በምንጠይቅ ሰዓት እነዚህን ሁሉ መጽሐፎች ካነበብን በኋላ። ራሳችን በተለያዩ የእንቆቅልሽ መጽሐፎች በተረት ተረት መጽሐፎች። እንዲሁም ደግሞ በሚያስቁ መጽሐፎች ራሳችንን ልናዝናና ይገባል ማለት ነው። እና የሚያስቁ መጽሐፎች አሉ ብዙ የሆኑ ለምሳሌ የህፃናት መጽሐፎች አሉ። የህፃናት መጽሐፎችን በማንበብ ደስተኛ መሆን ነው። የልጆች አለም የሚል መጽሐፍ አለ የአሊባባ መጽሐፍ አለ እንዲሁም የተለያዩ መጽሐፎች አሉ። እነሱን እያነበብን ያው ፈታ ማለት ነው ያው አመሰግናለሁ።

ደብዳቤ መጻፍ ትወዳለህ ደብዳቤ እኔ ልጅ እያለሁ እጽፍ ነበረ ለእናቴ እጽፍላት ነበረ ለእህቴ ለወንድሜ ለአባቴ መጻፍ እወድ ነበረ ማለት ነው ቤት ቁጭ ብዬ ያው እነሱ ከአንድ ዶርም ቁጭ ብዬ ሌላ ዶርም ላሉት ቤተሰቦቼ ደብዳቤ እጽፍ ነበረ ልጅ እያለሁ ማለት ነው የተለያዩ የሆነ ደብዳቤ እጽፍ ነበር ለምሳሌ ምግቡ የሚያስጠላ ምግብ ከሰጡኝ የማልፈልገው የሆነ ምግብ ካቀረቡልኝ ያው እኔ ከዛ ደብዳቤ ላይ ምን ብዬ እጽፋለሁ ያው ቤት ለቅቄ ልሄድ ነው ምክንያቱም ጥሩ ምግብ እያገኘሁ አይደለም እና ያው ሰርቼ መብላት እፈልጋለሁ የፈለኩትን ምግብ መብላት እፈልጋለሁ ብዬ ደብዳቤ የጻፍኩበት ጊዜ ትዝ ይለኛል እና ያው በዛ መልኩ ያው ደብዳቤ እየጻፍኩኝ ነበረ ማለት ነው ደብዳቤ አሁን ላይ ትጽፋለህ? ስትሉኝ አሁን ላይ ደብዳቤ አልጽፍም ምክንያቱም ስልክ ስላለ ያው ስልክን ተጠቅመን የተለያዩ የሆኑ ሚሴጆችን መላክ እንችላለን ማለት ነው ወደ የፈለግነው ሰው ማለት ነው እና በስልካችን መሰረት መጠቀም እንችላለን አሁን ላይ ደብዳቤ የሚያስፈልግ አይመስለኝም ፖስታ ቤት የሚያስፈልግ አይመስለኝም ማለት ነው አሁን ላይ ደብዳቤ ድሮ ቀረ አሁን የምናደርገው ምንድነው ስልካችንን ከፍተን ስልካችንን አብርተን ያው መደወል ነው በዛ መልኩ ነው የምንጠቀም እና ደብዳቤ የቀረበት የድሮ አይነት ፋሽን ነገር ነው እና አሁን ደብዳቤ እንኳን አንጽፍም ምንም አይሰራልንም አሁን ደብዳቤ ምን አይነት ሰዎች ይጽፋሉ? ካልነው ትላልቆች ነው በብዛት ቁም ነገር ያለው ደብዳቤ የሚጽፉ በተለይ አንድ ወንድ አንድን ሴት ካፈቀረ ወይም ደግሞ ሴቷ ወንድየውን ካፈቀረችው ደብዳቤ የፍቅር ደብዳቤ ትጽፍለታለች ማለት ነው ወድጀሃለሁ ካንተ ጋር መሆን እፈልጋለሁ እንዲሁም አብረን መቀጠል እንፈልጋለን የኔ ጓደኛ እንድትሆን እፈልጋለሁ ተባብለው ምን ይጻጻፋሉ ደብዳቤ ይጻጻፋሉ ማለት ነው በዛ ሰዓት በሚጻጻፉ ሰዓት ያው ሴቷ ወይ ወንድየው እሺ ከተባባሉ ያው አንድ ላይ የመሆን እድል አላቸውና በዛ ምክንያት በደብዳቤ ምክንያት አንድ ላይ ይሆናሉ ማለት ነው እንዲሁም ደግሞ ያው አንድ በፊልም የምናየው ለምሳሌ በተለያዩ ድራማዎች ከምናየው አንፃር በቴሌቪዥን የምናየው አብዛኛው ጊዜ ያው ደብዳቤ ሊጽፉ የሚችሉ የሚችሉበት ምክንያት ምንድነው ሊሞቱ ሲሉ ሊሞቱ ሲሉ ለቤተሰቦቻቸው ወይም ደግሞ ለፈለጉት አካል ደብዳቤ ጽፈው ይሞታሉ ማለት ነው እና ያው ያ ምንድነው ያው በህይወት እያሉ ያው በስልክም በምንም መገናኘት ስለማይችሉ አንድና አንድ ነገር ምንድነው ወረቀት ነው በወረቀት ጽፈው ለፈለጉት አካል ጥለውለት ይሞታሉ ማለት ነው በዛ ሰዓት በሚሞቱ ሰዓት ያ ደብዳቤ ከተገኘ ያው እነሱ እንደጻፉት ይነገራል ማለት ነው ደብዳቤ ምንን ምንን ይይዛል ካልነህ ደብዳቤ ብዙ አይነት ነገራቶችን ይይዛል አደራሻ ይይዛል የላኪ የላኪ ስም ይናገራል እንዲሁም ደግሞ የመድረሻ ለማን እንደተላከ ይሄ ሁሉ ነገር ደብዳቤው ላይ ይጻፋል ማለት ነው የድሮ ደብዳቤ እንደዛ ነበር የአሁኑን ባለውቅም ማለት ነው እና ደብዳቤ ብቻ የማይጽፍ ሰው የለም ሁሉም ሰው ደብዳቤ ይጽፋል ደብዳቤም የጻፈ ነበር ያደገ ልጅ እያለን በተለይ ደብዳቤ ስንጽፍ ነበር ስልክ የሌለን ሆኖ ሳለ ደብዳቤ ስንጽፍ ነበረ ሁሉ ቤተሰቦቻችን እንዲሁም ደግሞ እናቶቻችን አባቶቻችን የተለያየ ጓደኞቻችን ዘመዶቻችን ምን ያደርጉ ነበረ ደብዳቤ ነበረ ሲላላኩ የነበሩ ማለት ነው ሩቅ ቦታ ከሆነ ሄዶ እዛ ቦታ የፈለገውን ነገር መናገር ስለማይችል ስልክም ደግሞ በደንብ ስለማይሰራ ምንድነው የሚያደርጉ ይኸው ሴቷ ወይ ወንድየው እሺ ከተባባሉ ይኸው አንድ ላይ የመሆን እድል አላቸውና በዛ ምክንያት በደብዳቤ ምክንያት አንድ ላይ ይሆናሉ ማለት ነው እንዲሁም ደግሞ ያው አንድ በፊልም የምናየው ለምሳሌ በተለያዩ ድራማዎች በደብዳቤ ሲልኩት ያው ያ ተቀባዩ ይከፍትና ያን ረጅም ንግግር በደብዳቤ የተላከውን ነገር ያነባል እና አሁንም ደግሞ ያው ጥሪ መመለስ ከፈለገ መልሶ ጽፎ ይልካል ማለት ነው እና እንደዛ አይነት ሁኔታ ነበረ በፊት ሲያደርጉ የነበሩት ቤተሰቦቻችን ማለት ነው እናትና አባቶቻችን በደብዳቤ መልኩ ነው አንድን መልእክት እንዲሁም ደግሞ የተለያየ ነገር የሚነጋገሩት የነበረ እና ያው ብቻ ይሄ ነው አዲስ ነገር የለውም ደብዳቤ ማለት ብዙም አዲስ ነገር አይደለም ድሮ ያለፈበት ነገር ነው ማለት ነው አሁን ላይ ደብዳቤ የሚሰራ ያለ አይመስለኝም አሁን ላይ ምናልባት አንድ አንድ ያላደጉ ሀገራት ላይ ደብዳቤ እስካሁን የሚጠቀሙ ይኖራሉ እነዛ ሰዎች ለምሳሌ ለተለያየ ነገር ለስራ ወይም ደግሞ የፍቅር ደብዳቤ ሊሆን ይችላል የስራ ቅጥር ደብዳቤ ሊሆን ይችላል አዲስ አዲስ ድርጅት ውስጥ ገብቶ ለመስራት የሚገባ ደብዳቤ ሊሆን ይችላል ይሄ ይሄ አለ እስካሁን ድረስ ማለት ነው ይሄ እስካሁን ዘመናዊ ነው ደብዳቤ ማስገባት ለስራ ነገር ተብሎ ማስገባት ይሄ ዘመናዊነት ነው ምንም ቅሮታ የለውም ማለት ነው ግን የፍቅር ደብዳቤ መጻፍ እንዲሁም ደግሞ የተለያዩ ደብዳቤዎች ማድረግ ግን የድሮ ነው አመሰግናለሁ

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ የምጠቀመው ጋዝ እጠቀማለሁ ከሰል እንጨት እንዲሁም ደግሞ ክብሪት የሚባል ነገር አለ እነሱን ተጠቅሜ እሳት አነዳለሁ ማለት ነው። እሳት በተለያየ ሁኔታ ይነዳል ያው መስፈርቱ ምንድነው? እሳት ለመንደድ ነገሩ የሚነድበት አካል ደረቅ መሆን አለበት እርጥብ መሆን የለበትም። እንዲሁም ደግሞ እሳት ያስፈልገናል እሳት ሲንል ክብሪት ያስፈልገናል ወይም ደግሞ ላይተር ያስፈልገናል የተለያዩ የሆኑ የእሳት ምንጮች ያስፈልጉናል ማለት ነው። በዛ መንገድ ነው እሳት ልናነድ የምንችል ማለት ነው። እሳት ለምን ለምን እናነዳለን ካልነ ምግብ ለማብሰል እንዲሁም ደግሞ ሊጥ ለማቡካት እንጀራ ለመጋገር የተለያዩ ቡና ለማፍላት ሻይ ለማፍላት ይጠቅመናል ማለት ነው። እሳትን ካላነደድነ እነዚህን ነገራቶች ማግኘት አንችልም ማለት ነው። እንዲሁም ደግሞ ከእሳት እሳት አሁን ላይ በምን ተተክቷል ስንል በስቶብ ተተክቷል። አሁን በኤሌክትሪክ ስቶቦች ተተክተዋል የኤሌክትሪክ ስተቦች ስቶቦች አሁን የእሳትን ምንነት ቀይረውታል ማለት ነው። በኤሌትሪክ ተደርጎ እሳት እንዲነድ እየተደረገ ነው አሁን ላይ ያለበት ሁኔታ ማለት ነው። የኤሌትሪክ ምጎጎ አለ የኤሌትሪክ ማሽን አለ የተለያዩ በኤሌትሪክ የሚሰሩ ማሽኖች አሉና እነሱ ነው አሁን በእሳት ምትክ እየተሰራ እየተሰራው ያለ ማለት ነው። እና እሳትን ለማቀጣጠል አንዳንዴ ጋዝ እጠቀማለሁ ጋዝ ማለት ትልቅ የሆነ የእሳት ማነቃቂያ የሆነ ነገር ነው ማለት ነው። ትንሽ እሳት ካለ ያን ጋዝ በምናደርግበት ሰዓት ብዙ የሆነ እሳት እንዲፈጠር ያደርጋል ማለት ነው። እንዲፈነዳ ቦታው ድምጽ እንዲያሰማ ያደርጋል ማለት ነው። እና እሳቶች ከብዙ ቦታ ይገኛሉ። አንዳንዴ እሳቶችን የምናገኝበት ቦታ ያው ከቃጠሎ የሆነ ቦምብ ሲፈነዳ ለምሳሌ ቦምብ ሲፈነዳ እንዲሁም ደግሞ መኪና ሲፈነዳ ሞተር ሲፈነዳ ቴሌቪዥን እንዲሁም ደግሞ ኤሌትሪኮች በሚቀጣጠሉበት ሰዓት የተለያዩ የሆኑ ፍሪጆች እንዲሁም በሚቀጣጠሉ ሰዓት የዛን ጊዜ እሳት ይፈጠራል ማለት ነው። እሳት ልናገኝ እንችላለን። እኛ ግን በባህላዊ መንገድ ወይም ደግሞ በእኛ በአቅማችን በምንድነው? እሳትን ልናገኝ የምንችል ካልነ ክብሪቶችን በመጠቀም ነው ክብሪቶች ስንል ብዙ አይነት ክብሪቶች አሉ ትላልቅ የሚባሉ አሉ መካከለኛ እንዲሁም ደግሞ ትንሽ ክብሪቶች አሉ ማለት ነው። እነሱም ክብሪቶች በመጠቀም እሳትን ማያያዝ እንችላለን እሳትን ከያዝነ በኋላ ቦታውን በደንብ አድርገን ከእሳት ማራቅ ይኖርብናል ማለት ነው። ምክንያቱም እሳት በተፈጥሮ ተቀጣጣይ ስለሆነ ቦታውን ሊያቃጥለው ይችላል እና ያው መጠንቀቅ አለብነ ማለት ነው። እሳት በምናንድ ሰዓት ደረቅ የሆነ ቦታ ነው ማድረግ ያለብነ እና ግን ያው ወደ ሚቀጣጠል ከሆነ የሚያያዝ ከሆነ መጠንቀቅ አለብነ ለማለት ነው። ያው ያለኝ ሀሳብ ይሄ ነው። አመሰግናለሁ

በመንገድ ላይ ምግብ ትገዛለህ? አዎ መንገደኛ በምሆንበት ሰዓት የተለያዩ ምግቦችን እገዛለሁ ምግብ የማልመገብ ከሆነ መንገዱ ይከብደኛል ሩቅ ሩቅ መንገድ ስለምሄድ የዛን ጊዜ እቸገራለሁ። በመንገድ ላይ የምገዛቸው ምግቦች እንደ ስጋ አይነት እንደ ከፈራፍሬ ደግሞ እንደ ብርቱካን አይነት እንደ ማንጎ አይነት እንደ ሙዝ አይነት ይዤም ይዤ መሄድ እወዳለሁ ማለት ነው። እንዲሁም ደግሞ ከመጠጦች እንደ ስፕራይት በተለይ ስፕራይት በጣም ይጠቅማል። ሎሚ ስላለው ውስጡ በጣም ትልቅ የሆነ ጠቀሜታ አለው። ሲቀጥል ደግሞ ከስፕራይት በኋላ ደግሞ ኮካ ምሪንዳ ፋንታ እነዚህ አይነት እንደዚህ አይነት ምግቦችን ያው እንደዚህ አይነት መጠጦችን ይዤ መኸድ መጓዝ እወዳለሁ ማለት ነው። በምግብ በመንገድ ላይ ምግብ ያስፈልገናል ብለን በምንጠይቅ ሰዓት በመንገድ ላይ አዎ ምግብ ያስፈልገናል። ብዙ ምግብ ያስፈልገናል ምክንያቱም ብዙ ሀይል ስለምናወጣ። መንገድም ደግሞ ሲሰለቸንና ሲደክመንና ሰውነታችን ሀይል ስለሚያስፈልገው እኛ ምግብ በመብላት ነው ሰውነታችንን የምንጠግነው ማለት ነው። እና ይኸው ምግብ ያስፈልገናል ማለት ነው። እኛ መንገድ ላይ የመንገድ ጉዞ ላይ ምን አይነት ነገራቶች ያጋጥሙናል ምን አይነት ችግሮች ያጋጥሙናል በምንል ሰዓት? የራብ ችግር አንዱ ነው ልንራብ እንችላለን መንገድ ላይ ምግብ ያልያዘ ሰው ሰውነቱ ይደክማል ከዛ በኋላ መሄድ ያቅተዋል ማለት ነው። ብቻ ታሞም ሊደርስ ይችላል እንዲሁም ደግሞ ሳይታሰብ ደግሞ ሳያቆሙ ሊሞት ይችላል ማለት ነው። ገንዘብ ምግብ የሌለው ሰው እና ምግብ መያዝ መቋጠር ግዴታ ነው ብዬ አስባለሁ። ምግብ የሚይዙ ሰዎች ምን አይነት ናቸው ብለን በምንጠይቅ ሰዓት? አብዛሀኛው ጊዜ ትላልቅ ሰዎች ምግብ አይዙም። ሽማግሌዎች እንደዚህ ልምድ ስላላቸው ምግብ አይዙም። ይኸው መንገድ ላይ ምግብ የሚይዙት በብዛት ወጣቶች ናቸው። ወጣቶች ደግሞ ለመጀመሪያ ጊዜ መንገደኛ ከሆኑ ሩቅ መንገድ የሚጓዙ ከሆነ የዛን ጊዜ ግዴታ ምግብ መያዝ ያስፈልጋችኋል ማለት ነው። ምክንያቱም ስለሚራቡ ስላለመዱት ሰውነታቸው ስላለመደው ሊራብ ይችላል ሊታመሙ ይችላሉ ማለት ነው። እንዲሁም ደግሞ ህፃናትን በምንመለከት ሰዓት ህፃናት ያው ያስፈልጋቸዋል ምግብ በተለይ ወተት ያስፈልጋቸዋል። መንገደኛ ከሆኑ ወተት ልናዘጋጅላቸው ግድ ይለናል እንዲሁም ደግሞ የተለያዩ ቸኮላታ ከረሚላ ነገር ለህፃናት ልናዘጋጅላቸው ግዴታ ነው። ያለበለዛ ያው ህፃናት ከትልቆች አንፃር በሚታዩ ሰዓት ይታመማሉ ቶሎ የመታመም እድል አላቸው። ቶሎ ሊታመሙና ወይ ሊታረቡ ሊራቡ ስለሚችል ምን ያስፈልገናል ምግብ ያስፈልገናል ማለት ነው። ለእነሱ ሲባል ምግብ ይዘን ምግብ ቋጥረን መምጣት አለብን በየመንገዱ በየሰአቱ ያን ምግብ ልንሰጣቸው ይገባል ያለበለዛ ይራባሉ ይሰቃያሉ ማለት ነው። ሳይደርሱ ብዙ ነገር ሊያጡ ይችላሉ ብዙ እንግልት ሊደርስባቸው ስለሚችል ይኸው የሚያስፈልገውን ነገር ስንቅ መያዝ አለብነ ነው ማለት ነው። ለልጆቻችን ስንል ለትላልቆች ስንል ለትላልቆች ይይዛሉም የሚይዝም አለ የማይዝም አለ ማለት ነው። ችግር የለም። ትላልቁ ትላልቅ ከራበው ከፈለገ ወርዶ መመገብ ይችላል። ገዝቶ መመገብ ይችላል ማለት ነው። ትላልቁ ከራበው ማለት ነው ትናንሾች ከረባቸው ግን ምንም ማድረግ አይችሉም ያው ማልቀስ ብቻ ነው። እኛ ሳናቅ ብዙ አይነት በሽታዎችን ሊያስተናግዱ ይችላሉ እና ያው እኛ ምንድነው? ማድረግ ያለብንነ ለልጆች መርሳት የለብነም። ቢቻል ደግሞ ያው ከቤት ጥለናቸው ሌላ ቦታ ሰጠናቸው መሄድ አለብነ ማለት ነው። እኛ ጋ መንገድ ላይ ይዘናቸው መሄድ የለብንም። ምክንያቱም ስለሚሰቃዩ ሳያውቁ ሊሰቃዩ ስለሚችሉ ያው ማድረግ ያለብነ ምንድነው? ቤት ማስቀመጥ አለብነ እነሱን ማለት ነው። እና ያው ዙሮ ዙሮ በዚህ መልኩ እኛ እናስተናግዳቸዋለን እነሱን ማለት ነው። ህፃናትን ትላልቆችን እሳ ምንድነው የምናደርጋቸው ብለን በምንጠይቅበት ሰዓት? ይኸው ትላልቆች አብዛሀኛውን ጊዜ የሚታመም አለ መንገድ ላይ የሚታመም አለ ምግብ ከበላ የሚያመው አለ። ትላልቅ ሰው ማለት ነው። አንዳንዱ ደግሞ ምግብ ሳይበላ የሚታመም አለ ምግብ ሲበላ ጤነኛ የሚሆን አለ። እና ብዙ ሰዎች የተለያየ የሆነ ባህሪ ያላቸው የሰውነት መጠን የሰውነት ባህሪ ስላላቸው ያው የሚበላና የማይበላ አንድ አይደለም ማለት ነው። በብዛት ጊዜ ማለት ነው ብዙ ጊዜ እና ብቻ ያም ሆነ ይሄ መንገድ ላይ ያስፈልገናል ምግብ መያዝ ያስፈልገናል ያለበዛ እንጎዳለን በጣም ነው የምንጎዳው። ምግብ የማንይዝ ከሆነ ሰውነታችን ደግሞ እንዲሁም ደግሞ ጤናችንን ልናጣ ስለምንችል ያው ምግብ መያዝ አለብነ ማለት ነው። መንገድ ላይ እኔ በበኩሌ ምግብ እይዛለሁ የተለያዩ የሆኑ ምግቦችን እይዛለው ስጋ እይዛለው። ፋንታ እንዲሁም ምሪንዳ ስፕራይት ከሚጠጡ ደግሞ አተክልቶች ደግሞ ከሚበሉ አተክልቶች አቮካዶ እይዛለሁ። አመሰግናለሁ

ልብሶችህ በስርዓት የተቀመጡ ናቸው። አዎ ልብሶችህ አብዛኛው ልብስ የሚባለው በስርዓት ነው የማስቀምጠው በስርዓት የማስቀምጥበት መቼ መቼ ነው በምንል ሰዓት? ልብስ ከታጠበ በኋላ ልብሴን አጥቤ ተኩሼ የዛን ጊዜ ነው በስርዓት የማስቀምጣቸው ማለት ነው። ቆሻሻ ልብስ ከሆኑ በስርዓት አላስቀምጠውም የሆነው ቦታ ደብቄ ነው የማስቀምጠው ንጹህ ሲሆን ግን ያ ልብስ በስርዓት አስቀምጠዋለሁ ማለት ነው። ሻንጣዬ ውስጥ ሽክፌ አስቀምጠዋለሁ እንዲሁም ደግሞ ሻንጣዬ ውስጥ ካልሆነ ደግሞ አንዳንዴ ቁም ሳጥን ውስጥ ሎከር ውስጥ አስቀምጠዋለሁ ማለት ነው። የዛን ጊዜ በስርዓት እንደታጠፉ አንስቼ መልበስ እችላለሁ። ወደ ተለያየ ቦታ ስሄድ የነዛን ልብሶች የታጠፉትን እንዲሁም ደግሞ ታጥበው የተተኮሱትን ሽቶ ቀብቼ እለብሳቸዋለሁ ማለት ነው። እና በአግባቡ ነው የምጠቀማቸውን የልብሶቼን እየወረወርኩ አልጥልም በየቦታው ቆሻሻ ቦታ ላይ አልጥልም። የተለያየ መጥፎ ቦታ ላይ አልጥልም ጥሩ ቦታ ነው የምጥላቸው እና እኔ ልብሶችን ያው በዚህ መንገድ እሰበስባለሁ በዚህ መንገድ አስቀምጣለሁ። ልብሶቻቸውን የማይሸክፉ ምን አይነት ሰዎች ናቸው በምንል ሰዓት አብዛኛው ጊዜ ልብሶቻቸውን የማይሸክፉ ወንድ ላጤ የሚባሉ አሉ። ሚስት ያላገቡ ሚስት ያላገቡ ሰዎች ሲመጡ ልብሳቸውን ወርውረው ይጥላሉ እንደውም እቃውን ሊሆን ይችላል ሁሉ ነገራቸውን የሚጥሉበትን ቦታ አያውቁም ማለት ነው። መጥፎ የሆነ የተዘረከረከ ቦታ ነው የሚጥሉት እና በዛ ሰዓት ያን ነገር የሚያነሳላቸው ሰው ስለሚያጡ ሁሌም በአግባቡ አጥፎ አያስቀምጡም ማለት ነው። ምክንያቱም ወንድ ልጅ ስራ ሰርቶ ይመጣል የውጩን ስራ ሰርቶ ከመጣ በኋላ የቤቱን ስራ መሰራት ይከብደዋል። እንደዚህ ልብስ ማጠብ ቤት ማጠብ እንዲሁም ደግሞ አልጋ ማንጠፍ የተለያዩ ምግብ ማብሰል ይሄ ሁሉ ነገር ይደክመዋል ያስጠላዋል የዛን ጊዜ ምንም ነገር አያደርግም። ቀጥታ ወደ አልጋው ነው የሚተኛው ቀጥታ ወገቡን ነው የሚያሳርፈው እና ወንደላጤዎች ልብሳቸውን በስርዓት አያስቀምጡም። ሴቶችን በምንመጣ ሰዓት ሴቶች ልብሳቸውን በስርዓት ነው የሚያስቀምጡት። ሴቶች ካጠቡ በኋላ ልብሳቸውን ሸክፈው ተኩሰው እንዲሁም ደግሞ ሽቶ ቀብተው ነው የሚያስቀምጡት። እና ሴቶች ሴቶች አንደኛ ናቸው ከወንዶች አንፃር ሲታዩ ሴቶች አንደኛ ናቸው ሽማግሌዎችን በምንመለከት ሰዓት ሽማግሌዎች በብዛት የሚያደርጉት ምንድነው የሚለብሱት ልብስ ብዙ ልብስ አይለብሱም። ጥቃቅን የሆኑ ልብሶችን ነው የሚለብሱ ከዛ በኋላ የት ነው የሚያስቀምጡት? ከስራ ቆይቶ ሲመጡ የሆነ ቦታ ላይ የሆነ ሚስማር ላይ ይሰቅሉታል ማለት ነው እና አንጠልጥለው ማስቀመጥ ነው የሚወዱ በተለይ ጃኬታቸውን አንጠልጥሎ ነው የሚያስቀምጡት ልብሳቸውን ሻሻቸውን እንዲሁም ደግሞ ከአንገታቸው ላይ የሚለብሱትን ጨርቃቸውን በሙሉ ምንድነው የሚያደርጉት አንጠልጥሎ ነው የሚያስቀምጡት ማለት ነው። ትልቅ ሰዎች እንደዚህ ነው የሚያደርጉ። ህፃናቶችን በምንመለከት ሰዓት ህፃናቶች በብዛት ልብሳቸውን ሸክፈው አያስቀምጡም። የሚሸክፉላቸው በብዛት እናትና አባቶቻቸው ናቸው ወይም ደግሞ ትልቅ የሆነው ከቤት ትልቅ የሆነው እነሱን የሚያሳድጋቸው ህፃናቶችን የሚያሳድግ ሰው ነው የሚሸክፍላቸው ማለት ነው። የእነሱን እቃ ልብስም ሊሆን ይችላል እንዲሁም ደግሞ የተለያየ አሻንጉሊታቸውን ጫማቸውን መነፀራቸውን ይሄን ሁሉ ነገራታቸውን የህፃናቶችን የሚሸክፍላቸው ትልቅ የሆነ ሰው ነው ማለት ነው። እናትም አባትም እንዲሁም ደግሞ ሌላ ሰው ሊሆን ይችላል እዛ ጋር የሚሸከፍላቸው ማለት ነው። ብቻ ህፃናቶች ራሳቸውን ችለው መሸከፍ አይሆንላቸውም ራሳቸውን ችለው አያስቀምጡም። ልብስ ልብስ ለምን እንደሚታጠብ ለምን እንደሚለበስ ሁላ ራሱ የማያውቁት የሆኑ ብዙ ህፃናቶች አሉ። እና እነዚህን የሚረዳቸው ማነው ብለን በምንጠይቅ ሰዓት ያው እናትና አባቶቻቸው ናቸው ወይም ደግሞ ከቤት ያለ ትልቅ ሰው ነው እነዚህን ህፃናትን ሊረዳ ሊረዳቸው የሚችል ማለት ነው። ብዙ ተምህርት ሊያስተምራቸው የሚችል እስኪያድጉ ድረስ በዚህ መልኩ ነው የሚያስረዷቸው ለማለት ነው። ሲቀጥል ደግሞ ምን አይነት ልብሶች ነው? እንክብካቤ የሚያስፈልጋቸው ብለን በምንጠይቅ ሰዓት አብዛኛው ጊዜ እንክብካቤ የሚያስፈልጋቸው ልብሶች እንደ ሱፍ አይነት እንደ ጨርቅ አይነት ልብሶች ተሸክፈው ካልተቀመጡ ተተኩሰው ታጥበው እንደገናም ደግሞ ሽቶ ተቀብተው ካልተቀመጡ መጥፎ የሆነ ልብስ ነው የሚሆኑት ማለት ነው። የተበላሸ ወይም አሮጌ ልብስ ይመስላሉ ሌላ ሰው በሚያዩት ሰዓት እኛም ደግሞ በምንለብሰው ሰዓት ስለሚጨማደድ ያው አሮጌ ልብስ ነው ብለን እንገምታለን እንደዛ እንዳይሆን ሸክፈን ማስቀመጥ አለብን። ሱፎቻችንን ማለት ነው እንዲሁም ደግሞ ሌላ ደግሞ ጀለብያ ቀሚስ የሚባል ልብስ አለ ያን ደግሞ ያው ዝም ብለን ወርውረን የምንጥለው ከሆነ ያው ጥራቱ እየቀነሰ ይመጣል ማለት ነው። እና የኛን ጀለብያችንን የምንለብሰውን የሃይማኖታዊ ልብሳችንን ሸክፈን አስቀምጠን ያው እንትን እየተኮስን ምን እያልን መልበስ ነው ያለብን አመሰግናለሁ

ታሪክ መንገር ትወዳለህ? ታሪክ በጣም ደስ ይለኛል። በተለይ እውነተኛ ታሪክ ከሆነ ለሰዎች መጫወት ለሰዎች መናገር ደስ ይለኛል ማለት ነው። ከምወደው ታሪክ ውስጥ ከሚገርመኝ አንዴ ከሰማሁት ታሪክ እስቲ ትንሽ ላካፍላችሁ የሆነ አንድ ንጉስ ነበረና ያው በህልሙ ምን ያያል ያ ንጉስ ጥርሱ ሲረግፍ ያያል ማለት ነው። ከዛ በኋላ በመደንገጥ በመጮህ ከዛ ምን ይላቸዋል ጠባቂዎቹን ህልም ፈቺ አምጡልኝ ይልና ያዛቸዋል ማለት ነው የዛን ጊዜ ምን ያደርጋሉ እነዛ ጠባቂዎች በየመንደሩ እየሄዱ ህልም የሚፈታ ሰው ይጠራሉ ማለት ነው። ይዘው ወደ ንጉሱ ይዘውለት ይመጣሉ እና ከዛ ንጉሱ አንዱን ህልም ፈቺ ጠየቀው ምን ብሎ ይጠይቀዋል እኔ እኮ በህልሜ ጥርሶቼ ሙሉ ሲረግፉ አየሁ ብሎ ተናገረ ሲነግረው ምን አለ ያ ህልም ፈቺ ምን አለው አረ ይሄ በጣም መጥፎ የሆነ ዜና ነው አንተ እድሜህ አጭር ነው ልትሞት ትችላለህ ብሎ ነገረው የዛን ጊዜ ንጉሱ በመናደድ ምን ያደርጋል ግደሉት ብሎ እንዲገደል ያስደርጋል ማለት ነው። ከዛ ቦኋላ ይገድሉታል ይሄን ህልም ፈቺ ሌላ ህልም ፈቺ ይመጣል ከመንደር ማለት ነው ከዛ ቦኋላ ያ ህልም ፈቺ ምን ተብሎ ይጠየቃል ያው እኔ ንጉሱ ምን ብሎ ይጠይቀዋል እኔ ጥርሴ ሲረግፍ አየሁ በህልሜ እና ምንድነው ፍቺው ጥሩ የሆነ ምላሽ ስጠኝ ብሎ ይጠይቀዋል ማለት ነው። እዛ ያ ህልም ፈቺ ያ ሰውዬ ከገጠር የመጣው ከከተማ የመጣው ያ ሰውዬ ምን ብሎ መልስ ይሰጣል ያው ይሄ መጥፎ የሆነ ዜና ነው እድሜህ አጭር ነው በቅርቡ ትሞታለህ ብሎ ይነግረዋል ማለት ነው የዛን ጊዜ አሁንም ይናደድና ይሄ ንጉስ ግደሉት ብሎ ያዛል ማለት ነው። ከዛ በኋላ በግድያ ይወሰንበትና ይገደላል አሁንም ደግሞ ሌላ ህልም ፈቺ አምጡ ተብለው እነዚህ ጠባቂዎች ይላካሉ ከዛ በሚላኩ ሰዓት ማንን ያገኛሉ አንድን ህልም ፈቺ ደግሞ ያገኛሉ እሱን ደግሞ ይዘውት ይመጡና ንጉሱ ፊት ያቀርቡታል እዛውንም ደግሞ ንጉሱ ምን አለ አንተ ህልም ፈቺ ወይ እኔ ጥርሴ ሲረግፍ አየሁ እና ምንድነው? መፍትሄው ምንድነው የህልሙ ፍቺ እስቲ ንገረኝ ብሎ በሚጠይቀው ሰዓት ይኸው ይሄማ መጥፎ ዜና ነው አንተ መገደል አለብህ። አንተ ትሞታለህ ብሎ ሲነግረው ይሄ የዚህን ጊዜ ንጉሱ ይናደድና እንዲገደል ያዛል ማለት ነው በዛ ሰዓት ይገድሉታል ከዛ አሁንም ማን ሌላ ህልም ፈቺ ተፈልጎ ይመጣል የዚህን ጊዜ ግን ይሄ ህልም ፈቺ በጣም ብልጥ ስለነበረ ንጉሱ በሚነግረው ሰዓት አንተ ህልም ፈቺ ወይ እኔ በህልሜ ጥርሴ ሁሉ ሲያልቅ አየሁና ምንድነው ችግሩ ምንድነው የህልሙ ፈቺ ብሎ በሚጠይቀው ሰዓት ያ ህልም ፈቺ በጣም አስተዋይ አዋቂ ብልጥ ስለነበረ ምን ብሎ መለሰ ያው ከቤተሰቦቼ ሁሉ አንተ ነህ ረጅም እድሜ ያለህ ብሎ መለሰለት ማለት ነው እና በጥሩ ወይ በጥሩ መንገድ መለሰለት የዛን ጊዜ ደስተኛ በመሆን ንጉሱ ምን አለ ሸልሙልኝ ይሄን ሰውዬ ይሄን ሰውዬ ሸልሙልኝ ብሎ ያው ሽልማት አሰጥቶ ሰደደው ማለት ነው እና ይኸው ምን ለማለት ነው አንዳንድ ጊዜ ይኸው ብልጥ መሆን አለብን የሚለውን ነገር አስተዋይ መሆን አለብን ማስተዋል አለብን የሚለውን ነገር ለመረዳት ይሄን ታሪክ ብቻ መመልከት ይበቃናል ማለት ነው። እና ያው ደስ የሚለኝ ታሪክ ነው እስካሁን ድረስ ይሄን ታሪክ አወራዋለሁ ልጅ እያለሁ አንስቶ እኔ የሰማሁት እስካሁን ድረስ ለማገኘው ሰው ለጓደኛ ሊሆን ይችላል ለቤተሰቦቼ ሊሆን ይችላል ለማውቃቸው ለሁሉም ይሄን ታሪክ እየወራው ነው ያለው እና በጣም ደስ የሚል የታሪክ ነው ሲቀጥል ደግሞ ያው አንዳንድ ለምሳሌ የሀገር ታሪክ ምናምን የሚባል አሉ የጎንደር ታሪክ እንዲሁም ደግሞ የሶማሊያ ታሪክ የኦሮሞ ታሪክ የትግሬ ታሪክ የወላይታ ታሪክ የጅማ አባ ጅፋር ታሪክ የተለያዩ ከተማ የተለያየ የሆነ ታሪኮች አሏቸው ማለት ነው ሁሌም የሚወዱት እና የሚያወሩት የሆነ ታሪክ አላቸው እና እንዴት ነው ታሪካቸው በምንል ሰዓት ታሪካቸው አንዳንድ ውሸቶችንም የተቀላቀለ የሆነ ታሪክን አብሮ ይጨምራሉ ለምሳሌ ያው ጎበዝ ነበረ ጀግና ነበረ እያሉ የውሸት ፈሪ የነበረውን ሰው እንትን ስሙን አሪፍ አድርገው ለሰው ማስቀም ማቅረብ ማለት ነው ይሄ የተጠላ የሆነ የውሸት የሆነ ታሪክ ነው ማለት ነው። እንዲሁም ደግሞ ጨካኝ የሆነውን ሰው ደግ ነበረ ሩህሩህ ነበረ እያሉ ለሰዎች ማስተዋወቅ እንደዚህ እያደረጉ ሲያደርጉ ነበረ ለማለት ነው ያ ያው የውሸት ታሪክ የውሸት ነው ምንም አዲስ ነገር የለም እና ያው በማንበብ እንዲሁም ደግሞ ያየውን ሰው በመጠየቅ የእውነተኛውን ታሪክ ማወቅና መረዳት አለብን ማለት ነው። የተጻፈውን የተጻፈውን ነገር ሁሉ በዛ መሄድ የለብንም ለማለት ነው አመሰግናለሁ ያለኝ ይሄ ነው።

በመታጠቢያ ቤት ውስጥ ትዘምራለህ? አረ አልዘምርም በመታጠቢያ ቤት ውስጥ አንዳንዴ ያው ሲነሽጠኝ ብቻ ደስታ ሲሰማኝ ብቻ የተለያዩ ሙዚቃዎችን እጫወታለሁ ማለት ነው። እና ወዲያው ግን አቆማለሁ ምክንያቱም በመታጠቢያ ውስጥ መዘመር አልወድም። በመታጠቢያ ውስጥ የሚዘምሩ ብዙ ሰዎች አሉ በተለይ ወጣቶች። የሙዚቃ ፍቅር ያላቸው ሁልቀን ሙዚቃ የሚሰሙ ወጣቶች በመታጠቢያ ቤት ውስጥ በሚሆኑ ሰዓት እየዘፈኑ ነው የሚታጠቡ እና ረጅም ጊዜ ይቆያሉ እና ለምን እንደሆነ አላውቅም። ሰው ለምን በመታጠቢያ ቦታ ውስጥ በመታጠቢያ ገንዳ ውስጥ ለምን እንደሚዘምር የተለያየ ሙዚቃ ለምን እንደሚል አላውቅም። ምክንያቱ ምን እንደሆነ አላውቅም። ብቻ በመታጠቢያ ቤት ውስጥ እኔ አልዘመረም እኔ አልወድም። አንድ ሴቶች ደግሞ በብዛት በመታጠቢያ ቤት ውስጥ ይዘምራሉ ሴቶች የሚዘምሩበት ምክንያት ምንድነው? ካልነ ሙዚቃ ስለሚወዱ ጥሩ የሆነ የሙዚቃ ስሜት የሙዚቃ ፍቅር ስላላቸው በመታጠቢያ ቤት ውስጥ ሁነው ይዘምራሉ ማለት ነው። ሙዚቃ ያቀነቅናሉ ህፃናቶች ሳ ብንል ህፃናቶች ምንም አይነት ሙዚቃ አያቀነቅኑም በመታጠቢያ ቤት ውስጥ ሁነው ማለት ነው። ምንድነው የሚያደርጉ ህፃናቶች ቀጥታ የሚያደርጉት ነገር ማልቀስ ነው። ያለቅሳሉ ቶሎ ለመውጣት ነው ታጥበው ጨርሰው ወደ አልጋቸው መሸፋፈን ልብስ መልበስ ብቻ ነው የሚፈልጉ ህፃናቶች ማለት ነው። እና ህፃናቶች አይዘምሩም። ሽማግሌዎችሳ ይዘምራሉ ካልነ አብዛኛው ሽማግሌ አንዳንድ መታጠቢያ ቤት ውስጥ ሆኖ የሚዘምር አለ ሻወር እየወሰደ የሚዘምር አለ አንዳንድ ሰው ማለት ነው። አንዳንዱ ደግሞ ያው ዝም ብሎ ታጥቦ ጨርሶ ታጥቦ ቶሎ ብሎ የሚወጣ ብዙ አይነት ሰው አለ። እና ሽማግሌዎች ራሱ የተለያየ የሆነ አቋም ነው ያላቸው ሁሉም አንድ አይነት የሆነ አቋም የላቸውም እሺ እንዲሁም ደግሞ ወጣቶችን በምንመለከት ሰዓት ወጣቶች የሚዘምርም አለ የማይዘምርም አለ። ያ ማለት ሙዚቃ የሚዘፍን አለ አንዳንድ ሙዚቃዎች ደስ የሚሉት አለ በመሃል እ የሚዘፍን አለ እንዲሁም ደግሞ አንዳንዱ ደግሞ ከገባ ጀምሮ እስኪወጣ ድረስ ሙዚቃ ብቻ ዘፍኖ የሚወጣ አለ ማለት ነው። አንዳንዱ ደግሞ ምንም ነገር ሳይል ታጥቦ ብቻ የሚወጣ አለ ና ሰው ይለያያል። ወጣቶች ራሱ ይለያያሉ ለማለት ነው። እና ሙዚቃ ምን አይነት ሙዚቃ ነው መታጠቢያ ቤት ውስጥ ሆነው የሚከፈት ወይም ደግሞ የሚዘፈን ምን አይነት ሙዚቃ ነው? ካልነ አብዛኛው ጊዜ ከባድ የሆኑ ሙዚቃዎች ነው የሚከፈቱ ከባድ የሆኑ ሙቀት ያላቸው የሆኑ በጣም ክብደት ያላቸው ለጆሮም ለልብም በቃ የሚያ ጭፋራ ጭፋራ የሚያስብሉ የሆኑ ሙዚቃዎች ነው። መታጠቢያ ቤት ውስጥ ሆነው የሚከፈቱ ማለት ነው እና እነዛ ሙዚቃዎች ናቸው። እየታጠበ ያን ሙዚቃ እያለ ረጅም ሰዓት ይቆያል ማለት ነው በዛ በዛ በመታጠቢያ ቤት ውስጥ ማለት ነው። ስራ ከሌለው ምን ከሌለው ሙዚቃ ከፍቶ እየዘፈነ ይታጠባል እንዲሁም ደግሞ አንዳንዴ አዝኖ በሚገባበት ሰዓት ወይም ደግሞ ተናዶ በሚገባበት ሰዓት የሚሰማው የሙዚቃ አይነት ምንድነው? ቅላጼ ያለው ክላሲኩ የሚያምር የፍቅር የሆነ ሙዚቃን ነው እየሰማ የሚታጠብ ማለት ነው። እና ያ መሆን የለበትም አብዛኛው ጊዜ መታጠቢያ ቤት ከገባን ቶሎ ብለን ታጥበን ነው መውጣት ያለብን እንጂ ሙዚቃ ወይም ደግሞ ሌላ ነገር እንደዚህ እያደረግን ጊዜያችንን ማጥፋት የለብንም ማለት ነው። መታጠቢያ ውስጥ በምንገባበት ሰዓት ማለት ነው እና መታጠቢያ ሰውነታችንን አጥበን የተለያዩ የሆኑ ጥፍራችንን ቆሻሻውን አራግፈን ፀጉራችንን አራግፈን ንጹህ ሆነን ነው እንጂ መውጣት ያለብን ማተኮር ያለብን የት ላይ ነው። ልብስ ሰውነታችን ላይ ነው እንጂ ማተኮር ያለብን አብዛኛው ጊዜ እኛ ሙዚቃው ላይ ማተኮር የለብንም ማለት ነው። ሙዚቃው ላይ የምናተኩር ከሆነ ያው እኛ ቆሻሻ ሆነን እንወጣለን ሰውነታችን ላይ ያለውን ቆሻሻ ነገር ማስወገድ አንችልም ማለት ነው። እና ሀሳባችንን ሰብስበን ሙዚቃውን አጥፍተን ሳሙና እንዲሁም ደግሞ የተለያዩ ነገራቶችን ይዘን ለሰውነታችንን ቆሻሻ ለማስወገድ የሚያስፈልጉ ነገራቶችን ይዘን ወደ መታጠቢያ ውስጥ መግባት ነው። እንጂ ያው ሙዚቃ ከፍተን ወይም ደግሞ ሙዚቃ ከፍተን ከሙዚቃው እየተከተልን ኋላ ኋላ መዘመር ወይም ደግሞ እራሳችን ዝም ብለን የሆነ ሙዚቃ ጀምረን ያን ሙዚቃ ጨርሰን በራሳችን ለፍልፈን መውጣት የለብንም ማለት ነው። እና መዘመር ጥሩ አይደለም ሙዚቃ ውስጥ በሻወር ቤት ውስጥ መዘመር ጥሩ አይደለም ለማለት ነው። ያ ነው ያለኝ ሀሳብ ስለ መታጠቢያ ቤት ውስጥ ያለኝ ሀሳብ ይሄ ነው። አንዳንድ ሰዎች ደግሞ አላችሁ መታጠቢያ ቤት ውስጥ ካልዘመራችሁ የማይሆንላችሁ ሙዚቃ ካልተጫወታችሁ የማይሆንለት ብዙ ሰው አለ እና ያ እንደ ልምድ ነው እንደ ልማድ አድርጎ ስለያዘው ነው እና ያው መተው አለበት ለማለት ነው። ለመተው ያህል ነው ያው አመሰግናለሁ ያለኝ ሀሳብ ይሄ ነው። ቻው

የምሳ እረፍቶ ምን ያህል ጊዜ ነው እኔ የማርፍበት ምሳ ለመብላት የማርፍበት ወደ አንድ ሰዓት ተኩል አካባቢ ለምሳ ሰዓት አርፋለሁ ማለት ነው። ስራ ከሰራሁ በኋላ የተለያዩ ካምፓኒዎች ላይ ከሰራው በኋላ የምሳ ሰዓት የሚል የእረፍት ሰዓት አለንና በዛ ሰዓት ምንድነው የማደርገው? ወጥቼ የተለያዩ ምግቦችን በማዘዝ እንዲሁም ደግሞ ከጓደኞቼ ጋር በመሆን የተለያዩ ምግቦችን አዘን ለአንድ ሰዓት ተኩል አካባቢ ያን ምግብ በመመገብ እንቆያለን ማለት ነው። እና እንዲሁም ደግሞ ያው ከበላን በኋላ ወዲያው በመነሳት ፕሌስቴሽኖችን ጌሞችን እንዲሁም ደግሞ ደስ የሚሉ መጠጦችን በመጠጣት ያው ጊዜያችንን እናሳልፋለን ማለት ነው። ከምሳ በኋላ እንጂ ለምሳ ሰዓት ብቻ አይደለም አንድ ሰዓት ተኩል ያልኩት እና የምሳ እረፍት በጣም ደስ ይላል። የምሳ እረፍት የት ነው የምናገኘው እንዴት ነው የምናገኘው? ብለን በምንጠይቅ ሰዓት አብዛኛው ጊዜ ስራው ጥሩ ከሆነ ስራው ፋታ የሚሰጥ ስራ አይነት ከሆነ የእረፍት ሰዓት አለው ማለት ነው። የምሳ ሰዓት አለው አንዳንድ ስራዎች አይተን ከሆነ ከባድ የሆኑ ስራዎች አሉ። ምሳ ራሱ ለመብላት የማያስችሉ የመንግስት ስራዎች አሉና እነዛ በዛ ሰዓት ምሳ መብላት አንችልም። ምሳ የምንበላበት ሰዓት ያው ካምፓኒው ራሱ የሰጠን የምሳ ገደብ አለ በዛ ሰዓት ገደብ ብቻ ነው የምንንቀሳቀሰና እንደዛ አይነት። የምሳ ሰዓት ያላቸው ካምፓኒዎች አሉ መስሪያ ቤቶች አሉ። እና እነዛ ያው የራሳቸው የሆነ ምክንያት ስላላቸው ነው አንዳንድ ስራ ቦታዎች ደግሞ ሁል ጊዜም ስራ የሌለ ደንበኛ በሚመጣ ሰዓት ብቻ የሚሰራ የሆነ የመንግስት ስራ አለ። እና ያ ሰዓት ምንድነው የፈለግነውን ነገር ማድረግ እንችላለን። መውጣት እንችላለን ወደ ቤት መሄድ እንችላለን ወደ ቤት ከሄድን በኋላ ደንበኛ በሚመጣ ሰዓት ተመልሰን መምጣት እንችላለን ለምሳም ሊሆን ይችላል እንዲሁም ደግሞ ሃይማኖታዊ ነገራቶችን ለማድረግ ሊሆን ይችላል እንንቀሳቀሳለን ማለት ነው። በዛ ሰዓት እኛ እራሳችን ሳይሆን የምናደርገው የስራው ፀባይ ነው ለማለት ነው። እንዲሁም ደግሞ አንዳንድ ደግሞ የግል ስራ ሲሆኑ ነው እንደዚህ አይነት ነገር የምናገኝ የግል ስራ ሲሆን ደግሞ አንዳንድ ጊዜ አይተን ከሆነ በፈለግነው ሰዓት። የምሳ ሰአታችንን እናራዝማለን ከፈለግን ምሳ እንበላም ከፈለግን ደግሞ ከጧት እስከ ማታ ማረፍ እንችላለን ማለት ነው። ስራ ራሱ መቅረት እንችላለን እኛ የራሳችን ስራ ከሆነ ማለት ነው። የራሳችን ስራ ሆኖ በውስጣችን የምናሰራቸው ሰራተኞች ካሉ እኛ መሄዳችን ምንም አይነት ጥቅም የለውም ማለት ጥቅም የለውም። አንዳንድ ጊዜ ያው እነሱን ለመቆጣጠር እንሄዳለን እንጂ ሌላ ያው የምናደርገው ነገር የለም ለማለት ነው። ያው በደስታ ለመኖር ያስመቻል የስራ እረፍት ሲኖር ጥሩ የሆነ ስኬታማ የሆነ ስራ ለድርጅቱም ወይም ደግሞ ለመስሪያ ቤቱ ልናቀርብ እንችላለን ማለት ነው። የስራ እረፍት ከሌለ ግን ያው አእምሮአችን ስለሚባዛ ስለሚዛባ የተለያየ ነገር እያደረግን ስራውን ልናበላሸው እንችላለን። እና ያው አለቃ ወይም ደግሞ መስሪያ ቤት ማሰብ ያለብህ ነገር የሰራተኞችህን ጤና መጠበቅ አለብህ። የሰራተኞችህን የእረፍት ጊዜ ከጠበቅክላቸው ጥሩ የሆነ የስራ ጊዜ ይሰጡሃል ማለት ነው ጥሩ የሆነ ውጤታማ የሆነ ስራ። ላንተ ይሰጡሃል ማለት ነው ስለዚህ ያው መጠንቀቅ አለብህ ለማለት ነው። የእረፍት ጊዜውን ማርዘም አለብን ነው የእረፍት ጊዜው ካረዘማችሁት ይኸው ብዙ ነገር እናገኛለን ብዙ የሆነ ጥቅም ይመጣል ማለት ነው። እና የእረፍት ጊዜ ያስፈልጋል ለማለት ነው። ሲቀጥል ደግሞ የመንግስት ስራዎች አንዳንድ ስራዎች አሉ። ምሳ ሰዓት በአግባቡ ከሁለት ሰዓት በላይ የምንመገብበት የሆነ የመንግስት ስራ አለ ማለት ነው። እና ያ ምንድነው? ምሳ ሰዓት ሁለት ሰዓት ይሰጣል ወይም ሶስት ሰዓት ይሰጣል እረፍት ተብሎ ማለት ነው። ለምሳ እንዲሁም ደግሞ ለምሳ እንትን ብር የሚሰጥበት መስሪያ ቤት አለ ማለት ነው። ምሳ ብሉ ተዝናኑ እየተባለ ብር የሚሰጥበት መስሪያ ቤት እኔ አውቃለሁ። እና ይኸው መስሪያ ቤቶች ይለያያሉ። የመንግስት ሰራተኞች ሙሉ አንድ አይነት የሆነ የሰራ ጊዜ የላቸውም ግን አብዛኞቻቸው ተመሳሳይ ነው። ተመሳሳይ የሆነ የስራ ጊዜ ነው። ያላቸው የግል ሲሆን ግን የግል የራስ ስለሆነ ያው እንደ ልባችን ወጥተን ተመግበን መምጣት እንችላለን። እንዲሁም ደግሞ አንድ ጊዜ ወጥተን ተጫውተን መምጣት እንችላለን። የተለያዩ ነገራቶችን አድርገን መምጣት እንችላለን ማለት ነው እና ይኸው የስራ የስራ ጊዜ የእረፍት ጊዜያችንን በዚህ መልኩ እናሳልፈዋለን ለማለት ነው። ብቻ ደስ የሚል የስራ ጊዜ እንዲኖረን የምሳ ሰዓት የእረፍት ሰዓት ሊራዝምልን ይገባል ማለት ነው። እንደዛ ካልሆነ የስራ ሰዓት የማይራዘም ከሆነ ያው እኛ እንጎዳለን ለማለት ነው። ያለኝ ሀሳብ በምሳ በእረፍት ጊዜ ያለኝ ሀሳብ ምን ያህል ጊዜ እንደምቆይ ይሄ ነው። ሌላ ጥያቄ ካለ ለምሳሌ ከምሳ ጋር የተያዙ ብዙ ነገራቶች አሉ። እንዴት ነው የስራ ባልደረባ እንዴት ይመስላል የሚለውን ለመመለስ ዝግጁ ነኝ። አመሰግናለሁ ያለኝ ይሄ ነው።

በአካባቢው ድልድይ አለ በአካባቢያችን ብዙ አይነት ድልድይ አለ በተለይ ድልድይ የሚያስፈልገው ለምንድነው? ያው መኪና ለመሻገር አብዛኛው ጊዜ መኪና ስንሻገር ያው እኛ ሰዎች ስለሆንን ልንገጭ ልንጎዳ ስለምንፈልግ ስለምንችል በላይ ድልድይ ይሰራል ማለት ነው። እና በመኪናው በላይ ለማለፍ ያስችለናል እንዲሁም ደግሞ ድልድይ ውሃ ያለበት ነገር ለመሻገር ያስችለናል ውሃ ያለበት ውቅያኖስ ከሆነ ቦታው እንዲሁም ደግሞ በጣም ጎርፋማ ገደል ከሆነ ያን ገድል ያን ቦታ ለመሸፈን በመባል ሰው ማለፍ ስላለበት በምን ያልፋል በድልድይ አድርጎ ያልፋል ማለት ነው። እና ድልድይ ብዙ አይነት ድልድይ አለ አንዳንድ የተንጠለጠሉ ድልድዮች አሉ ከላይ ገመድ ያላቸው ድልድዮች አሉ አንዳንድ ድልድዮች ደግሞ ያው መሬት ጋር የተጣበቁ የሆኑ ድልድዮች አሉ እና ብዙ አይነት ድልድይ አለ። ከመሬት ጋር የተሰራ ወደ ላይ ገመድ የሌለው አይነት ድልድይ አለና ወፍራም የሚባል ድልድይ አለ እንዲሁም ደግሞ አንዳንድ ደግሞ ሰሳያለ ድልድይ ያለ ለሰው ለሰው ተብሎ የተሰራ ማለት ነው። አንዳንድ ድልድይ ደግሞ ያው ለመኪና ተብሎ የተሰራው ያው ሰፊ ነው ሰፊ ሆኖ ነው የተሰራው ብዙ መኪናዎችን ይይዛል ማለት ነው። ያ ድልድይ እና ጠንካራ የሚባል ድልድይ ነው። ያለ ይሄ የመኪና ድልድይ ማለት ነው የሚሰራው እና ብዙ ገንዘብ አውጥተው ነው የሚሰሩት ብዙ ጊዜያቸውን አውጥ ፈጅተው ነው የሚሰሩት እና እንደዛ አይነት ድልድይ ኢትዮጵያ ውስጥ የለም። እኛ ከእኛ ሀገር ያለው ድልድይ ያው የሰው መጓዣ ነው የእግረ መንገድ ተብሎ የተሰራ ሰዎች ብቻ የሚጓዙበት የሆነ ድልድይ ነው። መኪና ምናምን አይጓዝበትም መኪና ሊጓዝበት ካለ ሊደረመስ ይችላል ማለት ነው እና አደጋ ሊያደርስ ይችላል። ያ ድልድዩ ያለው የሰው ድልድይ ብቻ ነው። የመኪና አይደለም ማለት ነው ሰው ወይም እንስሳ እንዲንቀሳቀስ ተብሎ ነው የተሰራ። አብዛኛው ጊዜ ማለት ነው ሲቀጥል ደግሞ ሌላ ደግሞ ድልድይ አለና የወንዝ ድልድይ ደግሞ አለና ወንዝ የሚያሻግረን ወይም ደግሞ ገደልን የምንሻገርበት የሆነ ድልድይ አለ። ያ ድልድይ አለ አዎ እኔ አውቃለሁ እኛ ሰፈር ላይ አለ በተለይ መኪናም ያልፍበታል አንዳንድ መኪና ያልፍበታል አንዳንድ ደግሞ ሰዎች ደግሞ በብዛት ያልፉበታል ማለት ነው። በዛ እና ድልድዩ ለመኪና እና ለሰው ማለፊያ ተደርጎ የተሰራ። አንድ ድልድይ አውቃለሁ እኛ ሰፈር ማለት ነው ትዝ አለኝ። ሌላው ደግሞ የማስታውሰው ድልድይ ምን አይነት ነው? ሰዎች ብቻ የሚራመዱበት ድልድይ ሰዎች ብቻ የሚራመዱበት ድልድይ ምን አይነት ነው? ካለ ህፃናቶች ሊሆኑ ይችላሉ አዛውንቶች እንዲሁም ደግሞ ወደ ትምህርት ቤት የሚመጡ ተማሪዎች ብቻ የሚራመዱበት የሚያልፉበት የሆነ ድልድይ ነው ማለት ነው። እና እና በዛ ድልድይ እኛ ብዙ ነገር አድርገናል ተንቀሳቅሰናል ስራዎችንም የተለያዩ ስራዎችን ሰርተናል። እንድናቋርጥ ወደተለያየ ቦታ እንድንሄድ ያደርገናል ማለት ነው። እና ድልድይን መጠቀም ጥሩ ነው። ምክንያቱም ድልድይ ከሌለ እኛ ወንዞችን መሻገር አንችልም መኪናዎችን መሻገር አንችልም። እንዲሁም ደግሞ ገደሎችን መሻገር አንችልም እንደዛ እንዳይሆን ድልድይ መጠቀም አለብን። እናመሰግናለን

በየትኛው ቀን ወደ ገበያ ትሄዳለህ? እኔ የምሄድበት ቀን ቅዳሜና እሁድ እሄዳለሁ። ከሰኞ እስከ ቅዳሜ አልሄድም ከዛ በኋላ ከቅዳሜ አንስቶ ቅዳሜና እሁድ ሁለት ቀን እሄዳለሁ። ቅዳሜ የምሄድበት ምክንያት ምንድነው? ወደ ገበያ ብዙ አዳዲስ እቃዎች ይመጣሉ አዳዲስ እቃዎች በሚመጡ ሰዓት እነዛን እቃዎች ለመግዛት ለመሸመት ስል ቅዳሜ እሄዳለሁ ማለት ነው። እንዲሁም ደግሞ ዋጋ እርካሽ ስለሚሆን ቅዳሜ ቅዳሜ ቅዳሜ በምንሄድበት ሰዓት የረከሰ የሆነ እቃ እናገኛለን እና በጥሩ ዋጋ ገዝተን ወደ ቤት እንመለሳለን ማለት ነው። እናም ደግሞ አብዛኛው ማህበረሰባችን በተለይ እኛ የምንኖረው የኢትዮጵያ ማህበረሰብ መቼ መቼ ነው ወደ ገበያ የሚሄድ ብለን በምንጠይቅበት ሰዓት ቅዳሜና እሁድ ነው። በብዛት ቅዳሜ ገበያው ሁሉ ይሞላል ያ የሆነበት ምንድነው? ገጠር የሚኖሩ ግለሰቦች ወደ ከተማ በመምጣት የተለያየ የሆነ እቃ ይዘው ይመጣሉ ማለት ነው። ወተት ሊሆን ይችላል የራስ ቅቤ ሊሆን ይችላል የሚበላ ቅቤ ሊሆን ይችላል። እንዲሁም ደግሞ ፍየል በግ እንዲሁም ደግሞ የተለያዩ መሬት ላይ የሚበቅሉ ዘሮችን ቅዳሜ ነው ይዘው የሚመጡና እኛ በዛ ሰዓት መገናኘት አለብን። ያን እቃ ለመግዛት ብዛት ያለውን ጥራት ያለውን እቃ ለመግዛት ቅዳሜ መገናኘት አለብን ነው ማለት ነው። እና ቅዳሜ የነጋዴና የሻጭ ቀጠሮ ነው ብለን ብንናገር የሚያጋንን አይሆንብንም ማለት ነው። እና ቅዳሜ ቅዳሜ በብዛት ሰዎች ይመጣሉ እንዲሁም ደግሞ እሁድም ሰዎች ይመጣሉ። ለምሳሌ ቅዳሜ ካልመጡ ገበሬው ቅዳሜ ካልመጣ የሚሸጠው አካል ነጋዴው ቅዳሜ ካልመጣ ሊመጣ የሚችል እሁድ ነው። እና እሁድ ነው አብዛኛው ስራ የሚደረገው ማለት ነው። ከቅዳሜ ቀጥሎ ከዚህ ውጪ ከሁለቱ ውጪ እኔ ወደ ገበያ አልሄድም እንደ ራሴ ማለት ነው። ራሴን ወክዬ ወደ ገበያ አልሄድም። ሰዎች ግን አንዳንድ ሰዎች ሁሌ ገበያ የሚሄዱ አሉ ሁሌ ሊገዙ ገበያ የሚወዱ ስራ የሚወዱ ብዙ አይነት ሰዎች አሉ ማለት ነው። እነሱ ሰዎች ቅዳሜም ይሄዳሉ እሁድም ይሄዳሉ ሰኞም ይሄዳሉ ማክሰኞም ሮብ ሳምንቱን በሙሉ ገበያ ነው የሚያሳልፉት እና። እነሱ ሌላ አላማ አላቸው ለመሸጥ ለመነገድ ይሆናል ወይም ደግሞ ብር ለማትረፍ ይሆናል ለተለያየ ነገር ይሆናል እና ብዙ አላማ አላቸው እነዚህ ሰዎች ለማለት ነው። ያለኝ ሀሳብ ስለ ገበያ ይሄ ነው ሌላም ደግሞ ጥያቄ ካለ ለመመለስ ዝግጁ ነኝ። አንድ ነገር ደግሞ የረሳሁት ነገር አለ። ገበያ የሚሄዱት ምን አይነት ሰዎች ናቸው ትልቅ ናቸው ወይስ? ትንንሾች ናቸው ሴቶች ናቸው ወንዶች ናቸው የሚለውን እስቲ ትንሽ ልናገር። በብዛት ወደ ገበያ የሚሄዱ ትላልቅ ሰዎች ናቸው። ሽማግሌዎች አባቶቻችን እናቶቻችን ነው ወደ ገበያ ሄደው እቃ የሚገዙት ማለት ነው ያ የሆነበት ምንድነው? እናቶቻችንና አባቶቻችን የመግዛት ልምድ አላቸው የመከራከር ልምድ አላቸው ተከራክረው ዋጋ የማስቀነስ እንዲሁም ደግሞ ትክክለኛውን እቃ የማግኘት የሆነ ብቃት አላቸው ማለት ነው። ከልምዳቸው አንፃር ምክንያቱም ያካበቱት የሆነ ልምዳቸው ስለሆነ እኛ ግን ህፃናቶች በምንሄድ ሰዓት ምንም ነገር አናገኝም ወይ አንከራከርም ገንዘብ አናስቀንስም። እንዲሁም ደግሞ የተፈለገውን እቃ ንጹሁን እቃ ብዛት ያለውን እቃ መግዛት አንችልም ማለት ነው። አንችልም እኛ ምክንያቱም የማንችልበት ምክንያት ልምድ ስለሌለን ነው ማለት ነው። አብዛኛው ጊዜ የምናሳልፈው በስልካችን እንዲሁም ደግሞ ቲቪ እያየነ ጌም እየተጫወትነ በዛ ምክንያት ነው የምናሳልፈው እና ያ ስለሆነ ምንድነው እኛ ባንሄድ ይመረጣል። እናቶቻችን ወይም አባቶቻችን ቢሄዱ ይመረጣል ወደ ገበያ ቦታ ማለት ነው። እና እነሱ ነው የሚያውቁበት እነሱ ነው ገዝተው ሊመጡ የሚችሉ እንዲሁም ደግሞ ሰራተኛ ካለና ያ ሰራተኛ ልምድ ያለው ሰራተኛ ከሆነ እሱ ገበያ ሄዶ ገዝቶ ይመጣል ማለት ነው። የሚያውቀውን እቃና ይኸው አብዛኛው ጊዜ ወደ ገበያ የሚሄዱ እናቶቻችንም ሊሆኑ ይችላሉ አባቶቻችን ወደ ገበያ የሚሄዱበት ቀን ቅዳሜና ቅዳሜ ነው ቅዳሜ ብቻ ነው ብዙ የሆነ የገበያ ነገር ያለ ማለት ነው። ማንኛውም እቃ ይመጣል ገበያ ስንል ልብስ ሊሆን ይችላል ጫማ ሊሆን ይችላል ማንኛውም እቃ ሊሆን ይችላል የሚገኘው ቅዳሜ ብቻ ነው ማለት ነው። ቅዳሜ ቀን ብቻ ነው ይሄን ሁሉ ነገር የሚገናኝ ብዛት ያለው ዋጋ ቅናሽ የሆነ ነገር የምናገኘው ቅዳሜ በምንሄድ ሰዓት ነው። እና እሁድም ደግሞ በምንሄድ ሰዓት የተለያዩ ነገራቶችን እናገኛለን እንጠቀምበታለን እንዲሁም ደግሞ ምግብ ሊሆን ይችላል። መጠጥ ሊሆን ይችላል አልባሳት ሊሆን ይችላል። የተለያዩ የቤት እቃዎችን ቅዳ እሁድ እናገኛለን እሁድ እሁድ ደግሞ አለ። የተለያየ የሆነ እቃ አለ ያው ከመጣ ሰው ስለማይኖር የዛን ጊዜ መግዛት እንችላለን ማለት ነው። እና አብዛኛው ጊዜ ወደ ገበያ የምህድበት ቀን እኔ ቅዳሜ ነው። ቅዳሜ እሄዳለሁ አንዳንዴ ደግሞ ወደ ገበያ እሄዳለሁ። እንዲሁም ደግሞ ያው አንዳንዴ ሲነሽጠኝ ሰኞ ማክሰኞ ልሄድ እችላለሁ ማለት ነው። ያለኝ ሀሳብ ይሄ ነው። አመሰግናለሁ

ለስራ ትጓዛለህ አዎ ለስራ እጓዛለሁ የተለያየ ቦታ እሄዳለሁ ከጅጅጋ ወደ ወሎ እንዲሁም ደግሞ ከወሎ ወደ ባህር ዳር ከባህር ዳር ወደ ጎንደር እያልኩኝ እቃዎችን ልብስ ሊሆን ይችላል ጫማ ሊሆን ይችላል የተለያዩ ፒሲዎችን ሊሆን ይችላል ኤሌክትሮኒክስ ሊሆን ይችላል እና የተለያዩ እቃዎችን አጓጉዛለሁ ማለት ነው። እና እሰራለሁ እኔ በጣም የምወደው ስራ ነው ይሄ ንግድ የሚባል ስራ ማለት ነው። እንዲሁም ደግሞ ሌላ ነገር ምን ሊነገድ ይችላል ከልብስ እንዲሁም ደግሞ ከጫማ ከሱሪ ውጪ? ምን አይነት ነገር ሊነገድ ይችላል? በምንልበት ሰዓት የተለያየ የሆነ ሰብል ይነግዳል ስንዴ ይነግዳል ማሽላ ጤፍ እናም እንደዚህ አይነት ነገራቶች ድንች ቲማቲም ሽንኩርት ቃሪያ ካሮት ፓፓያ እነዚህ አይነት ነገራቶች ሁሉ ለንግድ ይሆናሉ ማለት ነው። ከአንድ ሀገር ወደ አንድ ሀገር እናዘዋውራቸዋለን ለምሳሌ። ከአንድ ከተማ ወደ አንድ ከተማ እናዘዋወራቸው ለምሳሌ ያው አርባ ምንጭን ብንወስድ አርባ ምንጭ ብዙ የሆነ የአትክልት ቦታ አላት እሷ ከተማ በአትክልት አንደኛ ናትና። ከእሷ ለምሳሌ ወደ ተለያዩ ሀገራት ወደ ጎንደር ለምሳሌ ማምጣት ብፈልግ ወደ ጎንደር ከተማ ያው ሰብስቤ ምን ብዬ ከዚህ መጥቼ እሸጠዋለሁ ማለት ነው። ከጎንደር መጥቼ እሸጠዋለሁ የዛን ጊዜ ብዙ ብር አገኛለሁ። በዚህ መንገድ ይሀው የንግድ አለ አታክልት ሊሆን ይችላል ወይም ደግሞ አንዳንድ ጊዜ ደግሞ ከአታክልት ውጪ ደግሞ ዘይት ሊሆን ይችላል ቡና ሊሆን ይችላል እና እነሱን ከአንድ ከተማ ወደ ሌላ ከተማ እናሸጋግራለን ማለት ነው። ለምሳሌ ከጎንደር ከተማ ወደ አዲስ አበባ ከተማ ቡና እናሸጋግራለን እንዲሁም ደግሞ ከአዲስ አበባ ወደ ጎንደር ዘይት እናስመጣለን ማለት ነው። እና የተለያዩ ነገር ነገራቶችን ነዳጅ ሊሆን ይችላል ብዙ ቁሳቁሶችን አስፈላጊ የሚባሉ ቁሳቁሶችን ከከተማ ወደ ከተማ እናጓጉዛለን ማለት ነው። እና ለንግድ ደግሞ እኔ አብዛኛውን ጊዜ ወደ አዲስ አበባ እሄዳለሁ ወደ ጅጅጋ እሄዳለሁ ወደ ድሬ እሄድ ነበረ ማለት ነው። እና በወዛ በኋላ ገዝቼ የፈለኩትን እቃ ከሀገሬ አምጥቼ ከከተማዬ እሸጣለሁ ማለት ነው። እና እንደዛ የማደርግበት ብዙ ጊዜ ነበረ እሺ አንዳንድ ሰዎች ደግሞ ለምሳሌ ወደ ሳውዲ ሀገር የሚሄዱት በምን ምክንያት ነው? ለምሳሌ ኢትዮጵያ ከኢትዮጵያ ወደ ሳውዲ ወይም ደግሞ ወደ ጀርመን ወደ አውሮፓ ሀገር የሚሄዱበት ምክንያት ምንድነው ብለን በምንጠይቅበት ሰዓት ያው እነሱ ሰራተኛ ሆነው ሊሰሩ የተሻለ ስራ ለማግኘት ጥሩ ስራ ለመቀጠር ብለው ጥሩ ገንዘብ ለማግኘት ብለው ይጓዛሉ ማለት ነው። ወደ ሌላ ሀገር እና ግዴታ ንግድ መሆን የለበትም ስራ ብዙ አይነት ስራዎች አሉ የደላላ ስራ አለ። እንዲሁም ደግሞ እዛ ጋር ሄዶ የማስተማር ስራ ሊሆን ይችላል እንዲሁም ደግሞ ጋራጅ ጣውላ ፈርኒቸር አይነት ስራዎች ሌላ ሀገር ይመቻሉ የሚመቹ ከሆነ ሄዶ ለመስራት ይመቻል እና ብዙ አይነት ስራዎች አሉ ለማለት ነው። የንግድ ስራ ብቻ ሳይሆን ብዙ አይነት ቁሳቁሶችን መሸጥ ይቻላል እንዲሁም ደግሞ የገንዘብ ስራዎች አሉ። አሪፍ ገንዘብ የሚገኝ ከሆነ ለምሳሌ ማዘዋወር ከሌላ ሀገር ወደዚህ ሀገር ቅናሽ ከሆነ እቃዎችን ሁሉ በመግዛት ገንዘቦችን ይዞ በመምጣት ብዙ አይነት ስራዎችን መፍጠር ይቻላል እና የስራዎች የስራዎች አይነት ብዙ ናቸው ለማለት ነው። አንድ ስራ ብቻ አይደለም የሚሰራ ብዙ አይነት ስራ ነው የሚሰራ ለማለት ነው። ያው ዙሮ ዙሮ ምንድነው ስራ ስንል እኛ የምንፈልግበት ገንዘብ የሚያስገኝ ማንኛውም ስራ ሊሆን ይችላል የጉልበት ስራ ሊሆን ይችላል። እንዲሁም ደግሞ የእውቀት ስራ ሊሆን ይችላል ሙያ የሚጠይቅ ስራ ሊሆን ይችላል። ብዙ አይነት የስራ አይነቶችን ሊሆን ይችላል እና ከሀገር ወደ ሀገር ተጉዘን የምንሰራቸውን እድል የፈጠረልንን ስራ ሁሉ ያው በዛ ምክንያት በእግረ መንገዳችን እንሰራለን ማለት ነው። እኔ ለሰራተ ተጉዤ የማውቀው ይሄ ልብስ ለመሸጥ ልብስ ለማምጣት ነው ለስራ ተጉዤ የማውቀው ማለት ነው። እሱም ደግሞ መቼ ነው? ከጅጅጋ ወደ አዲስ አበባ እቃ ይዣ አውቃለሁ ማለት ነው። የያዝኩት እቃ ደግሞ ሱሪ ነበረ ሱሪ የሚሸጥ ነበር ጫማ እንዲሁም ደግሞ አንዳንድ ቲሸርቶች ነበሩ ብርድ ልብሶች ነበሩ። ላፕቶፖች ነበሩ ማለት ነው። እነሱን ለመሸጥ ለመግዛት ስፈልግ ወደ ጅጅጋ መጥቼ ገዝቼ ከዛ ያው ወደ አዲስ አበባ ሽጬዋለሁ ማለት ነው። እና እንደዚህ ያደረኩበት አጋጣሚ ነበረ። እኔ አንድ ጊዜ ለሰራ ተጉዣያለሁ በዚህ አጋጣሚ ማለት ነው። ወደ ወሎ ደግሞ እንደዚሁ ከጅጅጋ ወደ ወሎ ደግሞ ሰርቼ አውቃለሁ። ልብስ ይዤ ጫማ ይዤ እንደዚሁ ከጅጅጋ ወደ ወሎ ለሰራ ተጉዤ አውቃለሁና ይኸው በተሳካም ሁኔታ ሽጬ ገንዘቤን ይዤ ተመልሻለሁ ማለት ነው። ወደ ትውልድ ቦታዬ እና ይኸው ይሄን አድርጌያለሁ የዛን ጊዜ አይረሳኝም ብቻ ደስ የሚል ጊዜ ነው ማለት ነው። እና ብዙ ጊዜ ለስራ አሁንም ደግሞ ለወደፊት ለስራ ለመጓዝ እቅድ አለኝ። ብዙ ቦታዎች ለመሄድ እቅድ አለኝ ነው አመሰግናለሁ ያለኝ ይሄ ነው።

የአካል ብቃት እንቅስቃሴ ታደርጋለህ አብዛኛው ጊዜ የአካል ብቃት እንቅስቃሴ የማደርግበት ቀን ቅዳሜና እሁድ ነው ቅዳሜና እሁድ በተለየ መልኩ ያ ቃል እንቅስቃሴ ያደርጋሉ ስፖርት እሰራለሁ ኩሻፕ ፑል አፕ ዲግ አፕ ሲት አፕ እንደዚህ አይነት ስፖርቶች እሰራለሁ ማለት ነው እንዲሁም ደግሞ አንዳንድ የትንፋሽ ስፖርቶች የሚባሉትን ሶምሶማ ሩጫ እንዲሁም ደግሞ ቁጭ ብድግ የሚባሉ ብዙ አይነት ስፖርቶችን እሰራለሁ ማለት ነው እና እኔ አብዛኛውን ጊዜ ጠዋት ጠዋት እንዲሁም ደግሞ ማታ ማታ የአካል ብቃት እንቅስቃሴ በማሳለፍ ነው ጊዜውን የማሳልፈው የአካል ብቃት እንቅስቃሴ ለምን ይጠቅማል ካልነ ለተለያዩ የሆኑ ጥቅሞች አሉት እነዛም ደግሞ ምን ምን ስንል ለልብ ትርታ ለድም ዝውውር እንዲሁም ደግሞ ለአእምሮ ቅልጥፍና ለሰውነታችን እድገት ይጠቅመናል ማለት ነው እንዲሁም ደግሞ ለትንፋሽ መስተካከል ለደም ግፊት ለምግብ ለመፈጨት በጥሩ ሁኔታ እንዲፈጭ ሰውነታችን እንዲጎለብት ሰውነታችን እንዲያድግልን እንዲጠነክርልን ጠንካራ እንድንሆን ቀልጣፋ እንድንሆን ይረዳናል ማለት ነው የአካል ብቃት እንቅስቃሴ ብዙ ጠቀሜቶች አሉት ይሄ ትንሹ የሆነ የአካል ብቃት እንቅስቃሴ ነው እንዲሁም ደግሞ ስባችን ከውስጣችን ያለውን ስብ ያለውን የስጋ ክምችት አውጥቶ አቅልቶ አቅልቶ በላበት መልኩ እንዲወግድ ያደርጋል ማለት ነው እና ውፍረት ያለበት ሰው በተለይ ውፍረቱ ይቀንሳል ማለት ነው ስፖርት በሚሰራበት ሰዓት በተለይ ስኳር ያለበት ስኳር በሽተኛ የሆነ ሰው ስፖርት የአካል ብቃት እንቅስቃሴ እንዲያደርግም ይመከራል በሚያደርግበት ሰዓት የስኳር ሌብሉን መቆጣጠር ይችላል ማለት ነው እና የውፍረቱንም መቀነስ ይችላል የአካል ብቃት እንቅስቃሴ የሚያደርግ ሰው እና ያው የአካል ብቃት እንቅስቃሴ ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ ማለት ነው እኛ ሀገር ላይ እንዴት ነው የአካል ብቃት እንቅስቃሴ የምናደርግ ካልን ጠዋት እንነሳና አስራ ሁለት ሰዓት ወይም አስራ አንድ ሰዓት አካባቢ ይኸው ያው በየቦታው በየሰፈሩ በየመንደሩ እንሮጣለን ማለት ነው ለአንድ ሰዓት ያክል ሩጫ እንሮጣለን ከዛ በኋላ ለአንድ ሰዓት ያክል ሩጫ ከሮጥነህ በኋላ ምን እናደርጋለን የሆነ ቦታ በመቆም ኩሻፕ ሲትአፕ እንዲሁም ደግሞ ዲጋፕ የተለያዩ ስፖርቶችን እንሰራለን ማለት ነው እንደዛ በማድረግ ይኸው ጊዜያችንን እናሳልፈዋለን የአካል ብቃት እንቅስቃሴ የምንለው እንደዛ ነው አንዳንድ ሰዎች ደግሞ ምን ያደርጋሉ ያው ጂም ቤት በመግባት የተለያዩ ክብደት ያላቸውን ብረቶች እያነሱ ጡንቻቸውን ይገነባሉ ማለት ነው የተለያዩ የሆኑ መግፊያዎች የትክክሻቸውን ጀርባቸውን እንደውም ደግሞ እግራቸውን ይገነባሉ ማለት ነው በዚህ መልኩ ያው የአካል ብቃት እንቅስቃሴ ያደርጋሉ የአካል ብቃት የአካል ብቃት እንቅስቃሴ ምን አይነት ሰው ወይም ደግሞ እነማን እነማን ነው ማድረግ ያለባቸው ስንል ሁሉም ሰው ያካል ብቃት እንቅስቃሴ ማድረግ አለበት ከትልቅ እስከ ትንሽ ያለው እድሜ ሁሉም የአካል ብቃት እንቅስቃሴ ማድረግ አለበት ማለት ነው ህፃን ልጅ የአካል ብቃት እንቅስቃሴ ማድረግ አለበት ወጣቶች የአካል ብቃት እንቅስቃሴ ማድረግ አለባቸው ሽማግሌዎች የአካል ብቃት እንቅስቃሴ ማድረግ አለባቸው ይጠነከራሉና ማለት ነው ወጣቶች የአካል ብቃት እንቅስቃሴ ማድረግ አለባቸው ስንል ምን ማለታችን ነው ወጣቶች ሰውነታቸውን ለመጎልበት ስለሚሰጥ ጠንካራ እንዲሆኑ እንዲሁም ደግሞ ለስራ ተነሳሽነት እንዲኖራቸው የአካል ብቃት እንቅስቃሴ ቢያደርጉ ይመረጣል ማለት ነው ሽማግሌዎችን ደግሞ በምንነይ ሰዓት ሽማግሌዎች ያው እድሜያቸው እየገፋ ስለሚመጣ ያው ብዙ ለብዙ በሽታ ስለሚጠቁ ያን በሽታቸውን ለመከላከል የአካል ብቃት እንቅስቃሴ ቢያደርጉ ይመረጣል፣ ለምሳሌ ሽማግሌዎች በብዛት ስኳር በሽታ ይታመማሉ ደም ግፊት ይታመማሉ እንዲሁም ደግሞ ሌላ የኩላሊት በሽታ ይታመማሉ ይሄን በሚታመሙበት ሰዓት ያው ቢያደርጉት ብዬ የምመክራቸው ነገር ምንድነው የአካል ብቃት እንቅስቃሴ ማለት ነው ሶምሶማ፤ ገመድ ዝላይ፤ እንዲሁም ደግሞ ሲት አፕ ዋና፤ ሳይክል መንዳት፤ ተራራ መውጣት መውረድ እንደዚህ አይነት ነገር፣ ቢያደርጉ ለእነሱ ይጠቅማቸዋል ማለት ነው። ሰውነታቸውን ማስተካከል ይችላሉ። ጤናቸውን ደግሞ በዚህ መልኩ መጠበቅ ይችላሉ፣ ብዬ ነው የማስበው ማለት ነው ሽማግሌዎች ቢጠቀሙ እና እኛ ምንድነው ማድረግ ያለብን እንደ ወጣት አባቶቻችን እናቶቻችንን ለስፖርት ይዘናቸው መውጣት አለብን ማለት ነውደ ጤናቸው እንዲጠበቅልን፤ እድሜያቸው እንዲረዝም ከፈለግን የአካል ብቃት እንቅስቃሴ ልናስደርጋቸው ግድ ይለናል ማለት ነው። እንደዛ ካላደረገን ግን በበሽታ ሲጠቁ ያው ቁጭ ብሎ ማየቱ ጥሩ አይሆንም ማለት ነው። እና ያው እኛ የድርሻችንን መወጣት አለብን ለማለት ነው። እኛም ደግሞ በስፖርት ላይ መጠንከር አለብንና የአካል ብቃት እንቅስቃሴ ማድረግ አለብን አመሰግናለሁ

የቪዲዮ ጥሪ ታደርጋለህ የቪዲዮ ጥሪ አደርጋለሁ በብዛት የቪዲዮ ጥሪ የማደርገው ለእናቴ ነው ማለት ነው። እናቴ ውጭ ሀገር ስላለች መገናኘት ስለማንችል በአካል መገናኘት ስለማንችል በቪዲዮ ነው የምንገናኘው ከእናቴ ጋር ማለት ነው። ከእሷ ጋር ብዙ የቪዲዮ ጥሪዎችን እናደርጋለን። በምን መተግበሪያ ነው ካልኩኝ የምናደርገው በኢሞ። በኢሞ መተግበሪያ ነው ኢሞ መተግበሪያን በመክፈት ነው ሁለታችን የቪዲዮ ጥሪ የምንደራረገው ማለት ነው። እንዲሁም ደግሞ አንዳንዴ በቴሌግራም እንደራረጋለን። በዋስአፕም እንዲሁም ደግሞ በኢንስታግራምም የቪዲዮ ጥሪ ማድረግ ይቻላል ማለት ነው። እና ያው ቀላል ዘዴ ነው። የቪዲዮ ጥሪ። ሌላ ደግሞ ከማን ጋር እናደርጋለን ካልነ? የቪዲዮ ጥሪ ከጓደኞቻችን ጋር ልናደርግ እንችላለን ከአባቴ ጋር ከዘመቴ ጋር እንዲሁም ከአጎቶቼ ጋር በጠቅላላ ከቤተሰቦቼ ጋር የቪዲዮ ጥሪ ልናደርግ እንችላለን ማለት ነው ያን የምናደርግበት ምክንያት ምንድነው? ያው ከተነፋፈቅን ፍቅራችን እንዲጨምር እንዲሁም ደግሞ የተለያዩ ነገራቶችን ያለንበትን ሁኔታ ለማሳየት ደስተኛ ሆነን ነው ያለነው ወይ ወፍረን ነው ከስተን ነው? ጠቁረን ነው ወይስ ቀልተን ነው የሚለውን ነገር ለጓደኞቻችን ለማሳየት እንዲሁም ደግሞ የእነሱን ሁኔታ ለማየት የቪዲዮ ኮል እንጠቀማለን ማለት ነው። በጣም ከተነፋፈቀን ነው ይሄን ነገር የምናደርገው። ቀን በቀን የቪዲዮ ጥሪ አላደርግም እኔ ቀን በቀን የማላደርግበት ምክንያት ምንድነው? ያው ጠቀም ስለለው ነው። ከረጅም ጊዜ በኋላ የምታገኘውን ጓደኛህን ማዋራት ከፈለክ በቪዲዮ ጥሪ ልታዋራው ትችላለህ። ማለት ነው። ያለበለዛ ግን። ያው በቮይስ ወይም ደግሞ በስልክ ጥሪ ነው የምትገናኝ ወይም ደግሞ በመልእክት ነው ልታገኘው የምትችል ማለት ነው። እና ያው በዛ ምክንያት ምክንያት አለው። ቪዲዮ በቪዲዮ ጥሪ ለማውራት የሆነ ምክንያት ያስፈልጋል አስፈላጊ የሆነ ምክንያት ያስፈልጋል። ወይም ደግሞ ስለ አንድ ነገር ልናሳየው ከፈለገን ስለ ቤታችን ሁኔታ እንዲሁም ስላለንበት ቦታ እንዴት እንደሚያምር ስለ ሁኔታው ስለ ሁሉ ነገር በአካል ልናሳየው ከፈለግን የቪዲዮ ጥሪ እናደርግለታለን ማለት ነው። ያን ሰው እና በቪዲዮ ጥሪ መልኩ በቪዲዮ መልኩ እያየ ይገመግመናል ማለት ነው። እና ያው ይሄ ቪዲዮ ጥሪ ጠቀሜታ ነው። ሲቀጥል ደግሞ የቪዲዮ ጥሪ ለማድረግ ምን ምን ያስፈልገናል ምን አይነት ስልኮች ያስፈልጉናል ብለን በምንጠይቅ ሰዓት? የቪዲዮ ጥሪ ለማድረግ። አራት የሆነ አራት ጀነሬሽን ያስፈልገናል ወይም ደግሞ አምስት ጀነሬሽን ያስፈልገናል ስልካችን እንደዛ መሆን አለበት። ያለበለዛ የቪዲዮ ጥሪ አይሰራልንም በተለይ በስልክ መተግበሪያ በምንገባበት ሰዓት ማለት ነው። እንዲሁም ደግሞ ተች ስልክ መሆን አለበት። ስልኩ ጥሩ የሆነ የሚባል ስልክ መሆን አለበት ዘመናዊ ስልክ መሆን አለበት። እንጂ ያው ትናንሽ ስልኮች ከሆኑ ያስቸግራሉ የድሮ ስልኮች አባቶቻችን የሚይዟቸው ስልኮች አይነት ከሆኑ አንድ ሺህ ዘጠኝ መቶ ሰማኒያ ዘጠኝ ላይ የነበሩ ስልኮች አይነት ከሆኑ ያስቸግራሉ። ቪዲዮ ኮልም ማድረግ የቪዲዮ ጥሪም ማድረግ አንችልም ማለት ነው። ልናደርግ የምንችለው መልእክት ወይም ደግሞ የቮይስ ጥሪ ነው። የድምጽ ጥሪ ነው ልናደርግ የምንችለው ማለት ነው። እና የቪዲዮ ጥሪ በጣም አደርጋለሁ በጣም አወራለሁ ከእናቴ ጋር በተለይ እንዲሁም ደግሞ ከጓደኞቼ ጋር ከቤተሰቦቼ ጋር እንዲሁም ከፈለኩት ሰው ጋር የቪዲዮ ጥሪ አደርጋለሁ ማለት ነው። እና ብዙ ነገራቶችን አተርፋለሁ የቪዲዮ ጥሪ ማድረግ። ትልቅ የሆነን ደስታ ይሰጣል ጓደኞችህን እንድታገኙ ቤተሰቦችህን እንድታገኝ ሀዘናቸውን ደስታቸውን እንድትካፈል ያደርጋል ማለት ነው። አንተ በአካል ተገኝተህ ያን ደስታ ወይም ያን ሀዘን መካፈል ቢያቅትህ በቪዲዮ ጥሪ በኩል መካፈል ትችላለህ ማለት ነው። እና ሁሉን ነገር በቪዲዮ ጥሪ አይተህ ሀሳብህንም ምንህንም መስጠት ትችላለህ ማለት ነው። እና ያው ልብህን እንዲረጋጋ ያደርጋል። ቪዲዮ ጥሪ መኖሩ ይሄ ሁሉ ጠቀሜታ አለው። እንዲሁም ደግሞ ልጆችህ ከናፈቁህ አንተ አባት ከወንክ ልጆችህ ሊናፍቁ ይችላሉ እንዲሁም ደግሞ ሚስትህ ልትናፍቅ ትችላለች። ትችላለች እና የዛን ጊዜ ምንድነው የምታደርገው? የቪዲዮ ኮል ነው የምታወራው። ልጆችህን ታሳይሃለች። ልጆችህ ባባ ባባ ይሉሃል የዛን ጊዜ አንተም ደግሞ ልጆቼ እወዳቸዋለሁ ትላቸዋለህ እመጣለሁ ትላቸዋለህ እነሱም ደግሞ ያው እንዳይተክዙ እንዳያዝኑ ቆየብን ሩቅ ቦታ ቆየብን ብሎ እንዳያዝኑ ያደርጋቸዋል ማለት ነው። መልክህን በሚያዩበት ሰዓት። ሚስትህም ደግሞ ከናፈቀችህ ሚስትህን እያየህ የኔ ሚስት እመጣለሁ አትዘኚ። ስራ ላይ ሆኜ ነው ወይም ደግሞ ሩቅ ቦታ ሆኜ ነው ስራዬን ስጨርስ። ወደ እናንተ ቤት ወደ ቤቴ እመጣለሁ እያልክ እንድታጽናናቸው ያደርግሃል ማለት ነው። እና ትልቅ የሆነ ጠቀሜታ አለው። የቪዲዮ ጥሪ የቪዲዮ ጥሪ ባይኖር ብዙ አይነት ችግሮች ሊመጡ ይችላሉ። አመሰግናለሁ ያለኝ ይሄ ነው።

ልብስ ምን ያህል ጊዜ ታጥባለህ? ልብሴን የማጥበው እኔ በብዛት፣ በቀን፣ በሳምንት ሁለት ጊዜ ነው። ልብሴን የማጥበው። የማጥብበት ምክንያት ያው፣ ስለሚቆሽሽ ነው። እንዲሁም ደግሞ አንዳንዴ ኤ በጣም እቆይና በወር አንድ ጊዜ ልብሴን አጥባለሁ። በየሁለት ሳምንቱ አንዴ ልብሴን አጥባለሁ ማለት ነው። ልብሳችን የሚቆሽሽበት ምክንያት ምንድነው ካለ፣ የተለያየ ስራ የምንሰራ ከሆነ፣ የጉልበት ስራ የምንሰራ ከሆነ፣ እንዲሁም ደግሞ ብዙ መንገድ ኤ የምንጓዝ ከሆነ፣ ወይም ደግሞ ለብሰነው የምንተኛ ከሆነ፣ ያንን ልብስ ይቆሽሻል ማለት ነው። የዚያን ጊዜ ኤ ምን እናደርጋለን? ልብሳችንን አውልቀን እናጥበዋለን። የምናጥብበት ደግሞ በማሽን ሊሆን ይችላል፣ በእጃችን ሊሆን ይችላል። እኔ አብዛኛውን ጊዜ የማጥበው በእጄ ነው የማጥበው። ምክንያቱም ማሽን ስለሌለኝ በእጄ ነው። አሪፍ አድርጌ ልብሴን ለማጠብ የምሞክረው ማለት ነው። እና ልብስ ማጠብ ብዙ የሆነ ጠቀሜታ አለው። ከሰው ጋር ስንገናኝ ደስታን ይሰጠናል። ከሰው ጋር ስንተያይ ንጹህ መስለን መታየት ግድ ስለሚለን እና ያው፣ በፍቅር በሰላም እ እንነጋገራለን ማለት ነው። ልብሳችን ቆሻሻ ከሆነ ግን ሁሉም ሰው ይጠላናል፣ ሰው ሊቀርበን አይችልም። እንዲሁም ደግሞ ትኩረት ስንናገር፣ ትኩረት ሰጥቶ ኤ ሊያዳምጠን አይችልም ማለት ነው። ሰው ይንቀናል፣ ሰው እንደሚንቀን ኤ በማለት፣ ያው፣ ልብሳችንን ማጠብ አለብን ነው ማለት ነው። ኤ አብዛኛውን ጊዜ ጥሩ የሚለብሱ፣ ንጹህ ልብስ የሚለብሱ ሰዎች በሰው ዘንዳ ተወዳጅነት አላቸው። ተሰሚነት አላቸው፣ ከሰው ዘንዳ ይሰማሉ፣ ሰው ያዳምጣቸዋል። እና በዚህ ምክንያት ይኸው፣ ጥሩ ልብስ ብንለብስ የተሻለ ነው ብዬ አስባለሁ ማለት ነው። እና ኤ ልብሴን እኔ በብዛት እ በሁለት ሳምንት አጥባለሁ። ምንም የማልሠራ ከሆነ፣ ኤ ከቤቴ ቁጭ ብዬ ልብሴን ብቻ ለብሼ እ የማነብ ወይም ደግሞ ሌላ ስራዎችን በስልኬ የምሰራ ከሆነ፣ የማልንቀሳቀስ ከሆነ፣ ልብሴን ማጠብ አያስፈልገኝም ማለት ነው። የዚያን ጊዜ በወር አንዴ አጥባለሁ ወይም ደግሞ ከእ ከወር በኋላ ላጥበው እችላለሁ ልብሴን ማለት ነው። እና ሲቆሽሽ ብቻ ነው ልብሴን የማጥበው። እና ያው፣ በሳምንት ሁለቴ፣ አንዳንዴ ደግሞ ኤ በወር ሁለቴ ብቻ ላጥበው እችላለሁ ልብሴን ማለት ነው። እንደ ሁኔታው ነው፤ ሲቆሽሽና ሳይቆሽሽ ብቻ ነው። አብዛኛው ኤ የምለብሳቸው ልብሶች ምን አይነት ናቸው ካለ፣ ቱታ ልብሶችን እወዳለሁ። ቱታ ልብሶች ደግሞ ረጅም ጊዜ ይቆያሉ። አያስታውቁም ቆሻሻ፣ ቆሻሻ፣ ቆሻሻችሁ አያስታውቁም። በዚያን ጊዜ ምን አደርጋለሁ እኔ ኤ በሳምንት አንዴ ለማጠብ እገደዳለሁ ማለት ነው። ጂንስ ደግሞ ኤ በምለብስበት ሰዓት፣ ጂንስ ልብስ በምለብስበት ሰዓት ኤ ቶሎ አይቆሽሽም። ጂንስ ይቆያል። የዚያን ጊዜ ስለ ስለሚቆይ ምን አደርጋለሁ? በወር አንዴ ነው ጂንስ ልብሴን የማጥበው ማለት ነው። እንዲሁም ደግሞ ጃኬቴን ኤ ካልሴን ሊሆን ይችላል፣ ቦክሰሬን፣ ኮፍዬን፣ ቲሸርቴን፣ ፓካውቴን፤ እነዚህ ልብሶቼን ምን አደርጋለሁ? በአንድ ላይ አድርጌ የሆነ ቀጠሮ ጊዜ እመድብላቸውና አጥባለሁ ማለት ነው። የማጥብበት ሰዓት ደግሞ በቀኑ ክፍል፣ ጊዜ ጠዋት ነው። ጠዋት ጠዋት በብዛት አጥባለሁ፣ ምክንያቱም ትምህርት ስለሌለኝ፣ ስራ ስለማልሄድ ጠዋት ጠዋት ኤ ቶሎ ብዬ ተነስቼ አርፍጄ ኤ ተነስቼ፣ ቀደም ብዬ ተነስቼ ያው ልብሴን አጥባለሁ ማለት ነው። በገዛ እጆቼ እንደዚያ እያደረኩ ነው የምኖረው። እንዲሁም ደግሞ አንዳንዴ ማታ ላጥብ እችላለሁ፣ ከአንድ ሰዓት በኋላ ኤ ልብሴን አጥባለሁ ማለት ነው። ልብሴን አጥቤ ምን ብዬ ኤ አስጥቼ እተኛለሁ ማለት ነው። ከዚያ በኋላ ከደረቀ በኋላ ያን ልብስ እንደገና እለብሰዋለሁ ማለት ነው። አሁን ደግሞ ከለበስኩት በኋላ ኤ እንደገና ይበላሻል። ከዚያ በኋላ ምን አደርጋለሁ? የተበላሸውን ልብስ በድጋሚ አጥባለሁ ማለት ነው። እና እንደዚህ እያደረኩ ነው አብዛኛውን ጊዜ ኤ የምኖረው። ልብሴንም በየጊዜው እያጠብኩ እኖራለሁ ኤ እና የንጽህናዬን መጠበቅ እወዳለሁ። ንጽህናዬን ማልጠብቅ ከሆነ ከሰው ዘንድ ተሰሚነት አይኖረኝም። እንዲሁም ደግሞ የተለያዩ ስራዎችን ኤ በ በምጠይቅበት ሰዓት ሄጄ ስራ አስገቡኝ ብዬ በምልበት ሰዓት ሊቀበሉኝ አይችሉም ማለት ነው። አለቃው ወይም ደግሞ እዚያው ያለው የድርጅቱ ባለቤት ሊቀበለኝ አይችልም ማለት ነው። መጥፎ ልብስ የምለብስ ከሆነ፣ ጥሩ የሚባል ልብስ ለብሼ ኤ መሄድ አለብኝ። ጥሩ የሚባል ልብሴን፣ ሱፍ ለብሼ፣ ንጹህ የሆነ ሱፍ ለብሼ፣ የተቀባ ሽቶ የተቀመመ፣ ታጥፎ ታጥፎ የተቀመጠ ልብስ ለብሼ ኤ መሄድ አለብኝ ማለት ነው፣ ወደ ስራ ቦታ ኤ ቃለ መጠይቅ ለመደረግ። እና ብዙ ነገሮችን ሳደርግ ኤ ንጹህ ልብስ ሊኖረኝ ይገባል። ንጹህ ልብስ የማይኖረኝ ከሆነ ያው እ እንደምጎዳ ኤ ምንም ኤ ጥርጥር የለውም ማለት ነው። እና ንጹህ ልብስ ለመልበስ እንሞክር። እባካችሁ፣ ንጹህ ልብስ የማትለብሱ ከሆነ ከሰው ዘንድ ተሰሚነት አይኖራችሁም፣ ሰው ይጠላችኋል። ሰው ከጠላችሁ ደግሞ እናንተ ኤ ስሜታዊ ትሆናላችሁ፣ ልትጎዱ ትችላላችሁ ለማለት ነው። አመሰግናለሁ።

የአካባቢው ገበያ እንዴት ነው የኔ አካባቢ አብዛኛው ጊዜ የሚሰራው? የተለያየ የሆኑ ሸቀጣ ሸቀጦችን የተለያዩ የሆኑ የቤት መሳሪያዎችን ቁሳቁሶችን ይሸጣሉና ደስ የሚል ገበያ ነው ያለ እኛ ጋር። ገዢውም ሸጪውም በደስታ ነው እየሸጡ ያለ። አብዛኛው ጊዜ ገበያ የሚኖረው ቅዳሜ ነው ቅዳሜና እሁድ። በብዛት ገቢያ አለ እኛ ጋር በዛ ሰዓት ምንድነው? የሚሸጡ የተለያዩ የሆኑ ቅመማ ቅመሞችን የባልትና ውጤቶችን እንዲሁም ደግሞ ልብሶችን የኤሌክትሮኒክስ እቃዎችን በዛ ሰዓት ይመጣሉ በዛ ሰዓት አንተ ቀድመህ የምትገኝ ከሆነ ቀድመን የምንገኝ ከሆነ በዛ ሰዓት። ብዙ የኤሌክትሮኒክስ እቃዎችን በቅናሽ ዋጋ እንዲሁም ደግሞ ባልትናን በቅናሽ ዋጋ ቡና ሻሂ የሻይ ቅመሞችን የቡና ቅመሞችን እንዲሁም ደግሞ ወተቶችን በቅናሽ ዋጋ ልናገኝ እንችላለን ማለት ነው። በዛ ሰዓት በምንመጣ ሰዓት ቅዳሜ ጠዋት አስራ ሁለት ሰዓት አካባቢ በምንመጣ ሰዓት ሁሉ ነገር ቅናሽ ሆኖ እናገኘዋለን ማለት ነው። እንዲሁም ደግሞ አዳዲስ እቃዎችን በዛ ሰዓት እናገኛለን አዳዲስ እቃዎች ስንል ምን ማለታችን ነው? አዳዲስ የገቡ እቃዎችን ማለት ነው። ይሄ ጥራት ያላቸው እቃዎችን በዛ ሰዓት በጧቱ በምንመጣ ሰዓት ያንን እቃ ለማግኘት ይረዳናል ማለት ነው። እና ያው የኛ እንደ እድል ነው አብዛኛው ጊዜ። ቅዳሜ ጠዋት መጥቶ የማይሳካለት አለ የሚሳካለት አለ እና የኛ ገበያ ብቻ ዞሮ ዞሮ ሀሪፍ የሆነ ገበያ ነው። ያለና ጥሩ የሆነ ገበያ የሚወደድ የሆነ ገበያ ነው ያለን ማለት ነው። እና እኛ ጋር አብዛኛው ማህበረሰብ ወደ ገበያችን ይመጣል እኛ ገበያ ጋር በመምጣት የሰፈሩ ሰው የፈለገውን ነገር ይገዛል ማለት ነው። ድንች ሊሆን ይችላል ቅመማ ቅመም ሊሆን ይችላል ሽንኩርት ቃሪያ። የተለያዩ ነገራቶችን እኛ አካባቢ በመምጣት እኛ ገበያ አካባቢ በመምጣት የፈለገውን ነገር ያደርጋል ይወስዳል ማለት ነው። እና የው የሞቀ ነው። የኛ አካባቢ በብዛት ራሱ ብናየው የህዝቡ የጎንደር ከተማ ወደ ሃምሳ ፐርሰንት ምናምን የሚሆነው ለገቢያ ይመጣል። ለገበያ የሚመጡት ግን ያው ትላልቅ አባቶችና እናቶች ናቸው ወደ ገበያ ይመጡና የፈለጉትን እቃ በፈለጉት ዋጋ ተከራክረው ገዝተው ይሄዳሉ ማለት ነው። ምክንያቱም ያው ችሎታው ስላላቸው እናቶቻችን አባቶቻችን የፈለጉትን ነገር ገዝተው ይሄዳሉ። የው ዙሮ ዙሮ ያም አለ ይህ የኛ ገበያ አሪፍ ነው። የኛ ገበያ በጣም ደስ ይላል የቅዳሜ የቅዳሜ ገበያ ቅዳሜ ገበያ ይባላል። እንደውም ስሙ የኛ ሰፈር እና ቅዳሜ ገበያ እየመጡ ቅዳሜ ቅዳሜ ስለምንመጣ ነው። ለዛ ነው ቅዳሜ ገበያ አለ ቅዳሜ ምን ስላለ ገበያ ስላለ ነው። እና ብቻ ደስ ይላል ጊዜው የማንኛውም ሁሉም ነገር ይሸጣል ምንም እቃ የማይሸጥ የማይለወጥ ነገር የለም። ቅዳሜ በምንመጣ ሰዓት ብዙ ነገራቶችን አትርፈን እንሄዳለን ብዙ ነገራቶችን ገዝተን እንሄዳለን ማለት ነው። ቅዳሜ በምንመጣ ሰዓት። ልብሶችን ለልጆች የተለያዩ እቃዎችን አሻንጉሊቶችን እንዲሁም ደግሞ ሽጉጦችን የሚጫወቱበትን ስልኮችን በቅናሽ ዋጋ ቅዳሚ ስንመጣ ገስትን እንሄዳለን ማለት ነው። እንዲሁም ደግሞ ስልክ የሚሸጡ አሉ። የአዋቂ ስልኮችን ማለት ነው እነሱን በቅናሽ ዋጋ ገዝተን ለመሄድ ይመቸናል ማለት ነው። ቅዳሜ በምንመጣ ሰዓት እናቶች በብዛት ከመጡ ምንድነው የሚገዙት? ቡና ነገር ነው የሚገዙ ቡና ምስር አተር ተልባ እንደዚህ አይነት ነገር ነው እየገዙ የሚሄዱና። ይኸው ወደውታል እነሱ የሚገዙትን ነገር ለራሳቸው የሚመጥነውን ነገር ነው ገዝተው የሚሄዱ ማለት ነው። አባቶቻችንን በምናይ ሰዓት ደግሞ። አባቶቻችን ሲመጡ የሆነ መጽሐፍ ነገር ጋዜጣ ነገር ወይም ቀበቶ ካልሲ ነገር ነው ገዝተው የሚሄዱና አባቶቻችን። ሌላ ነገር በብዛት አይገዙም። እነሱ የው ባህሪያቸውን የእናቶቻችንን የአባቶቻችን ባህሪ አንድ አይደለም ይለያያል ማለት ነው። እኛ ዘንዳ ገበያ በሚመጡ ሰዓት ሁለቱም ሌላ ሰው ናቸው። አንድ ውስጥ አንድ አንድ ጎጆ ውስጥ ቢኖሩም ግን አስተሳሰባቸው ገበያ ላይ የተለያየ የሆነ ሁለት የተለያየ የሆነ አስተሳሰብ ነው ያላቸው ማለት ነው። የአባቴም የእናቴም አስተሳሰብ ይለያያል። ገበያ ላይ ማለት ነው አባቴ የሚወደውን እናቴ አትወደውም እናቴ የሚወደውን ደግሞ አባቴ አይወደውም በጭራሽ እና ያው ይለያያል ለማለት ነው። እንትናቸው የሚፈልጉት ነገር እና ሁለቱም ግን ቅዳሜ ገበያ። ገበያ ላይ ይመጡና ቅዳሜ የፈለጉትን ነገር ገዝተው ይሄዳሉ ለእኛም ደግሞ ለልጆቻቸው ትናንሽ ነገራቶችን ካልስ ሊሆን ይችላል ቆብ ሊሆን ይችላል መነፀር ሊሆን ይችላል ለህፃኖች ገዝተው ይመጣሉ ማለት ነው። እና ብቻ ደስ የሚል ጊዜ ነው አብረን ያሳለፍነው ማለት ነው። እና ብቻ ደስተኛ ነኝ። እኔ ገበያ ቅዳሜ እሄዳለሁ እኔ ማለት ነው።

የስራ ግምገማ ይደረግልሃል የስራ ግምገማ እኔ ተደርጎልኝ ያውቃል። በብዛት የስራ ግምገማ የሚደረግልኝ ያው አንዳንዴ አለቃዎች መጥተው በሚመለከቱኝ ሰዓት አለቃዎች በሚመጡ ሰዓት የስራ ግምገማ ያደርጉልናል ማለት ነው። እየሰራ ነው ወይስ እየሰራ አይደለም ይሄ ልጅ ብለው የስራ ግምገማ ያደርጉልናል ማለት ነው በዛ ሰዓት ጥሩ እየሰራው ከተገኘሁ ጥሩ የሆነ ገንዘብ ጥሩ የሆነ የደሞዝ ሂደት ይሰጠኛል ማለት ነው። እንዲሁም ደግሞ ስራዬን ደግሞ አዳንኩ ማለት ነው ልባረር እችል ነበር መጥፎ የሆነ የስራ ግምገማ ከተደረገልኝ ማለት ነው የስራ ግምገማ ማነው ሊያደርግ የሚችል ካለ አለቆች ናቸው አለቆች ይሰባሰቡና ከወኪሎቻቸው ጋር የስራ ለሰራተኞች የሰራ ግምገማ ያደርጋሉ ማለት ነው። በዛ ሰዓት የሰራ ግምገማ እየተደረክ ጥሩ ሁኔታ ላይ ከሌለለህ ጥሩ ነገር ካላሳየህ ልትባረር እንዲሁም ደግሞ ደሞዝ ሊቀነስብህ ይችላል ማለት ነው። እና በደንብ ሀሪፍ አድርገህ ማየት አለብህ ማለት ነው መስራት አለብህ ሁሉን ነገር በአግባቡ መስራት አለብህ ለማለት ነው እና የስራ ግምገማ የማይደረግለት ሰው የለም። ሁሉም ሰው የስራ ግምገማ ሊደረግለት ይገባል ምክንያቱም ሰዎችን እየበደለ ነው ወይስ እንዲሁም ደግሞ ስራውን በአግባቡ እየተወጣ ነው ወይስ እያላገጠ ነው የሚለውን ነገር በስራ ግምገማ ነው ሁሉም ነገር ሊጋለጥ ሊፈተሽ ተፈትሾ መፍትሄ ሊታይ የሚችል እውነታው ሊታይ የሚችል። እና የስራ ግምገማ ማይደረግለት ካለ ያው አምባገነን የሆነ ስልጣን ይዞ እድሜ ልኩን ሊመራ ይችላል ማለት ነው ሰዎችን ሊጨቁን ሊጨፈልቅ ስለሚችል የስራ ግምገማ ያው ግዴታ ነው። የስራ ግምገማ መደረግ አለበት ብዬ አምናለሁ ለማንኛውም ሰው ለኔም እንዲሁም ደግሞ ለቤተሰቦቼም እንዲሁም ደግሞ ለጓደኞቼ ይሁን ለየትኛውም ሰው የሰራ ግምገማ መደረግ አለበት ራሱን ማወቅ አለበት። አንድ ሰው ራሱ ራሱን ምን ብሎ ያስባል እኔ ጎበዝ ነኝ እኔ በስራዬ ጎበዝ ነኝ ብሎ ሊያስብ ይችላል። ግን ጓደኛ መስታወት ነው ጓደኛ የራስ መስታወት ነው ይባላል። ወይም ደግሞ ሰው የራስ መስታወት ነው። ሰው ነው አብዛኛውን ጊዜ ያንተን መጥፎ ጎን ሊመለከትልህ የሚችል እንጂ ራስህ ያንተን መጥፎ ጎን አትመለከትም። ሰው ነው ያንተን መጥፎ ጎን ተመልክቶ ገምግሞ ሊነግርህ የሚችል ማለት ነው። እና ስራ ላይ አንተ ጎበዝ ነኝ ብለህ ብታስብም ግን የሆነ መጥፎ ጎን ሊኖርህ ይችላል እና ያን ጎንህን ለማወቅ ከፈለክ ያው የስራ ግምገማ ሊደረግልህ ይገባል ማለት ነው እኔም እንደዛ ብዬ ነው የማምን። ከአንዴ ሁለቴ የስራ ግምገማ ተደርጎልኛል። ሁሉንም በተሳካ ሁኔታ አልፌዋለሁ። በደንብ አድርጌ እሰራ ነበረ ግን ደግሞ ለግምገማ ግን እኔ አሻፈረኝ ብዬ እጄ አልሰጠውም። ማለት ነው እንዲገመግሙኝ ፈቅጄላቸዋለሁ ደስተኛ ሆኜ ነው የተገመገምኩ ማለት ነው። በስተመጨረሻም ያው በደስታ አንተ ጎበዝ ነህ አንተ መቀጠል አለብህ ብለው አለቃውና ወኪሉ እንድቀጥል አድርገውኛል ማለት ነው እና በጣም ደስተኛ ነኝ እኔ። የስራ ግምገማውን በማለፌ ማለት ነው እሺ የስራ ግምገማ ስንልሳ አለቃ አለቃውና ወኪሉ መገምገም የለባቸውም የስራ ግምገማ ላይ ሁሉም ሰው መገምገም አለበት ብያለሁ መጀመሪያ ላይ አለቃውም ወኪሉም በእኛ ይገመገማሉ። ወይም ደግሞ ከእነሱ በላይ በሆነ አካል እንዲሁም ደግሞ በሌላ ሰው። መገምገም አለባቸው ብዬ አምናለሁ ማለት ነው ግን እነሱ አብዛኛው ጊዜ ገምጋሚ ናቸው እንጂ አይገመገሙም። የኛን ስራ ይታዘባሉ እንጂ እኛ የእነሱን ስራ አንታዘብም ምክንያቱም እኛ የምንሰራው በብዛት እና አብዛኛው ሰራተኛ የሚሰራው ለደሞዝ ብቻ ስለሆነ ማለት ነው። ህይወቱን ለማሸነፍ ስለሚሯሯጥ አለቃውን ማክበር አለበት። አለቃን ማክበር ያው ስራን እንደማትረፍ ነው። እና በዛ ምክንያት እኛ አንገመግምም አለቃችንን ማለት ነው ወኪሉንም እንደዛ። አንገመግማቸውም እኛ ብቻ የምናየው የራሳችንን የምንሰራውን የስራ ጥራትና የምናገኘውን ደሞዝ ብቻ ነው። እንጂ ሌላ አይነት ነገር ሌላ አይነት ስሜት ውስጥ ገብተን ይኸው ደሞዛችንን ማጣት የለብንም ማለት ነው። ምክንያቱም ያው ከከሰረ እኛ አንከስርም የሚከስር ባለቤቱ አለቃው ነው የሚከስር ማለት ነው። እሱ ስለሚከስር ያው እሱ የራሱ የሆነውን ችግር መቅረፍ አለበት ማለት ነው እሱ መገምገም የለበትም። ገምጋሚ የሆነው ስላወቀ ስለሆነ ገምጋሚ ስለሆነ እሱ ራሱን መገምገም አለበት ማለት ነው ገምጋሚ ስለሆነ። እኛ ምንድነው የምናደርግ የራሳችን ስራ ነው የምንሰራ። እና ያው በዚህ መልኩን ይሄ የስራ ግምገማ ተደርጎልኝ ነበረ እና በአግባቡ አልፌያለሁ። ደስ የሚለው ማለት ነው ከአንዴ ሁለቴም አልፌ ነበረ ሀሪፍ በሆነ መልኩ ነበረ ያለፍኩኝ። የስራ ሁኔታውን ማለት ነው እና እስካሁን ድረስ እዛ ስራ ላይ እየሰራሁ ነው ያለ በፍቅር በደስታ እንዲሁም ደግሞ ደሞዝ ተጨምሮልኝ እየሰራሁ ነው ያለ ማለት ነው ያለው ሁኔታ ይሄ ነው አመሰግናለሁ።

ዋና ሀላፊነቶችህ ምንድን ናቸው? እኔ እንደ ልጅ ሀላፊነት ብዙ ሀላፊነት አለብኝ ለምሳሌ ትምህርቴን ተምሬ ተመርቄ ስራ ይዤ ቤተሰቦቼን መጦር ቤተሰቦቼን ማስተዳደር ነው የኔ ሀላፊነት ማለት ነው። እንዲሁም ደግሞ እናትና አባቴን ማስደሰት ወንድሞቼን ለስራ ማብቃት ማስተማር እኔ እየከፈልኩ ማስተማር እህቴን ማስተማር እንደዛ አይነት ሀላፊነት ነው ያለብኝ ማለት ነው። በተለይ ደግሞ የእናትነት ሀላፊነት አለብኝ እናቴ ሳውዲ ነው ያለች እና ሳውዲ ነው ያለች አሁን ላይ ስለቸገራት ኑሮ ስለከበዳት ሀላፊነት አለብኝ ማለት ነው። እሷን የማስተዳደር መጣ ከዚህ ከሀገሯ ቤት መጣ እንድትኖር በፍቅር በሰላም እንድትኖር ተረጋግታ እንድትኖር እጇን አጣጥፋ እንድትኖር እኔ መስራት አለብኝ እኔ ስራ መያዝ አለብኝ። ተምሬ የሆነ ስራ ላይ መውደቅ አለብኝ ማለት ነው ገንዘብ የሚያስገኝ ብዙ የሆነ ገንዘብ የማገኝበት የሆነ ስራ ላይ መውደቅ አለብኝ እንደዛ ካልሆነ ያው ችግር ውስጥ እገባለሁ ማለት ነው። እና እናቴን ስለምወዳት ላሳዝናት አልፈልግም። አባቴን ደግሞ እንደዚሁ ጡረታ ወጥቷል አሁን እድሜው ገፍቷል ማረፍ ነው ያለበት። እኔ ልጦረው እፈልጋለሁ እንዳሳደገኝ እኔ ላሳድገው እፈልጋለሁ አያቴንም አክስቴንም ሁሉንም ልጦራቸው እፈልጋለሁ ማለት ነው። ገንዘብ በመላክ ሁሉንም ላስተዳድራቸው እፈልጋለሁ ያ ነው ሀላፊነቴ የኔ ትልቁ ሀላፊነት ቤተሰቦቼ ናቸው። እና የኔ ይሄ የኔ ሀላፊነት ይሄ ከሆነ ሰው የተለያየ የሆነ ማህበረሰብ እንደ አለም አቀፍ ማህበረሰቡ ሁሉ እያንዳንዱ ሰው የተለያየ የሆነ ሀላፊነት አለበት። አንዳንዱ ስራ የማግኘት ቶሎ ለማግኘት ስራ ለማግኘት ይሯሯጣል ሀላፊነቱ ይሄ ነው። አንዳንዱ ደግሞ በቃ ሚስቱን ሚስቱን እና ልጆቹን ለመጠበቅ ይሆናል ስራ የሚሰራው ሀላፊነቱን ለመወጣት ብሎ ማለት ነው። እንዲሁም ደግሞ አንዳንዱ ደግሞ ንብረት መጠበቅ ይሆናል አንዳንዱ ደግሞ ሚስጥር መጠበቅ ይሆናል የተለያዩ ነገራቶች አሉ እንደ ሀላፊነት የሚሰጡ ማለት ነው። እና ሰዎች ሁሉ የተለያዩ የሆነ ሀላፊነት አለባቸው። የእናት ሀላፊነት ምንድነው? ካልነ እናት ልጅን ማሳደግ ልጅን መንከባከብ ልጅን መቆጣጠር የልጅን ንጽህና መጠበቅ ይሄ ሁሉ የእናት ሀላፊነት ነው ማለት ነው። የአባት ሀላፊነት ምንድነው? በምንል ሰዓት አባት ደግሞ ልጁን የመጦር ለልጁ ወጥቶ ስራ እየሰራ ገንዘብ እያመጣ ልጁን ማስተማር እየከፈለ ምን እያለ እንዲሁም ደግሞ ንጹህ ልብስ እያለበሰ አዳዲስ ልብስ እያለበሰ ለበአል ልብስ እየገዛለት ፍቅር እየሰጠው የሚመገበውን ምግብ እያመጣለት እንዲሁም ደግሞ አብሮት እየቆየ ደስታን እየሰጠው እየመከረው ምን እያለው ይሄን ሁሉ ነገር እያደረገው ሊያሳድገው ሀላፊነት አለበት ማለት ነው። አባት የእህት ሀላፊነትስ ምንድነው? ካልነ እህት ታላቅ እህት ከሆነች ትንሽ ወንድሟን ልታሳድገው ልትቆነጥጠው ንጽህናውን ልትጠብቅለት ይገባታል ማለት ነው። እንዲሁም ደግሞ ትልቅ ወንድም ከሆነ ትንሽ እህት ካለችው ሊንከባከባት ከመጥፎ ሰዎች ሊንከባከባት ከሚያጋጥማት አደጋ ሊንከባከባት ግድ ይለዋል ማለት ነው። ይሄ ትልቅ ወንድምየው ማለት ነው። እና እያንዳንዳችን የየራሳችን የሆነ ሀላፊነት አለብን ነው ሁላችንም ትንሽዬ ቢሆንም ሀላፊነት አለብን ማለት ነው። ያን ሀላፊነት በአግባቡ መወጣት አለብን ማንም ሰው ከሀላፊነት ርቆ ከሀላፊነት ተቆጥቦ አያውቅም። ሁሉም ሰው ሀላፊነት ሀላፊነቱ ከጀርባ ወይም ደግሞ የሚሞትለት የሚኖርለት ነገር አለ ተሸክሞት የሚኖርለት ነገር አለ እና ያን ሀላፊነት ተሸክሞ ነው የሚኖር እና ብቻ ብዙ ሀላፊነት አለ ለማለት ነው። እና ሀላፊነቶች አይነቶችን ተናግረናል የዶክተር ሀላፊነት ምንድነው? የዶክተር ሀላፊነት ታካሚዎችን በአግባቡ አክሞ ለጤንነት የማድረግ ሀላፊነት አለበት ማለት ነው። እንዲሁም ደግሞ የኢንጂነር ሀላፊነት ምንድነው? ካልን ኢንጂነር አንድን ግንባታ አንድን ህንፃ በአግባቡ ገንብቶ ለባለቤቱ ማስረከብ አለበት ማለት ነው። እንዲሁም ደግሞ መምህር ምንድነው ሀላፊነቱ? በምንል ሰዓት መምህር አስተምሮ ትምህርት አስተምሮ ተማሪዎችን ለጥሩ ውጤት ማብቃት አለበት ማለት ነው። ይሄ ምንድነው? የመምህር ሀላፊነት ነው። የወታደር ሀላፊነት ምንድነው? የወታደር ሀላፊነት ሀገሩን የመጠበቅ ህዝቦቿን የመጠበቅ ንብረቱን የመጠበቅ የሀገርን ሚስት የሀገርን ሚስጥር የመጠበቅ ሀላፊነት አለበት ማለት ነው። ወታደር እና ሁላችንም በየሙያችንም በየሙያችን ሀላፊነት አለብን እና ሀላፊነት የሌለበት ሰው የለም ማለት ነው። ሁሉም ሰው ሀላፊነት አለበት አመሰግናለሁ ያለኝ ሀሳብ ይሄ ነው።

ስማርት ፎን ትጠቀማለህ አዎ ስማርት ፎን እጠቀማለሁ አሁን ራሱ ይሄን ስራ እየሰራሁት ያለው በስማርት ፎን ነው ስማርት ስልክ ጥቅሙ ምንድነው? ለምን ለምን ይጠቅማል ጉዳቱ ምንድነው? ጠቀሜታው ምንድነው? የሚለውን ነገር ትንሽ ልበላችሁ። እሺ ስማርት ፎን ጠቀሜታው ምንድነው? የቪዲዮ ጥሪን ለማውራት ይመቻል ማለት ነው የቪዲዮ ጥሪ ሩቅ ያሉ ሀገራት ካሉ ዘመዶቻችን ጋር ወይም ደግሞ የቅርብ የሚባሉ ሰዎች ጋር በቪዲዮ ኮል ማውራት እንችላለን በቪዲዮ ጥሪ ማለት ነው። ስማርት ፎንን በመጠቀም እንዲሁም ደግሞ የተለያዩ መተግበሪያዎችን ለመጠቀም ይረዳል ቴሌግራም ኢሞ ዋትሳፕ ኢንስታግራም እነዚህ መተግበሪያዎች የሚሰሩት ስማርት ፎን በመያዝ ነው። እና ያለ ስማርት ፎን እነዚህ መተግበሪያዎች ሊሰሩልን አይችሉም ማለት ነው። እንዲሁም ደግሞ ሲቀጥል የተለያዩ ነገራቶችን ለማንበብ ዜናዎችን ለማንበብ መጽሐፎችን ለማንበብ እንደ ፒዲኤፍ መልኩ አስቀምጠን አውርደን መተግበሪያ ፕሌይ ስቶር ውስጥ መተግበሪያ ገብተን የተለያዩ መጽሐፎችን ለማውረድ ይረዳናል ማለት ነው። እና ያን መጽሐፍ ደግሞ ለማንበብ ትልቅ የሆነ ጠቀሜታ አለው ለትምህርት ጠቀሜታ አለው። ለተለያዩ ለሆኑት ትምህርቶች ስማርት ፎን ባይኖር ኖሮ ትምህርት እንደዚህ አይስፋፋም ነበረ። ውጮች ለምሳሌ አዳዲስ የትምህርት መንገድ ያመጣሉ አዳዲስ ፈጠራዎችን በሚያመጡበት ሰዓት ወደ እኛ ሀገር የሚደርሰው በስማርት ስልክናችን ወይም ደግሞ ያን ነገር ልንማር የምንችለው ስማርት ስልክ ሲኖረን ነው። እና ስማርት ፎን ከሌለን ነው ያው ስለእነሱ ምንም ነገር ልናውቅ አንችልም ማለት ነው። ስለአዲሱ መረጃቸው ምንም ነገር ልንገነዘብ አንችልም እና ይኸው ስማርት ፎር ለዚህ ለዚህ ጥቅም አለው ለማለት ነው። ስማርት ፎንን መጠቀም አለብን እና ስማርት ፎን የማይጠቀም በአሁኑ ዘመን ስማርት ፎን የማይጠቀም ወጣት አለ ብዬ አላስብም። ሁሉም ሰው ስማርት ስልክ ይጠቀማል። ቢያንስ ደግሞ አጠቃቀሙን ያውቃል። የድሮ ዘመናዎች የድሮ ዘመኖች በምንል ሰዓት ግን ስማርት ፎን በሌላቸው ሰዓት የሚጠቀሙት ደፍተር ነበር። ደፍተር ይጠቀሙና ያው ሁሉንም ነገር ይጽፋሉ እንዲሁም ደግሞ ደብዳቤ ሊጽፉ ከፈለጉ በወረቀት ነበረ እየጻፉ በፖስታ ቤት የሚልኩት ማለት ነው። አሁን ግን እድሜ ለስማርት ስማርት ፎን ስለመጣ ቴሌግራም ላይ መላላክ እንችላለን። እንዲሁም ደግሞ ዋትሳፕ ላይ ኢንስታግራም ላይ ሚሴንጀር ላይ ፌስቡክ ላይ የፈለገውን የፈለግነውን የፈለግነውን መልእክት መላክ እንችላለን ማለት ነው። ወደ ፈለግነው ሰው እና በዚህ መልኩ ስራን አቃለሁ አቃሏል ጭንቀትን አቃሏል እንዲሁም ውጣ ውረድን አቃሏል ብዬ አስባለሁ ስማርትፎን ማለት ነው። እና ስማርት ስልክ የማይጠቀሙ እስካሁን ይኖራሉ እነሱም ደግሞ ማን ናቸው? አያቶቻችን እንዲሁም ደግሞ አንዳንድ ቦታ ላይ አባቶቻችን እንዴት ስማርት ፎን እንደሚጠቀም የማያውቁ አሉ ማለት ነው። እንዲሁም ደግሞ የገጠር ልጆች በብዛት ገጠር የሚኖሩ የገጠር ልጆች ስማርት ፎን እንዴት እንደሚጠቀሙ አያውቁም። ምን እንደሚነካ እንዴት አድርጎ እንደሚጠቀም ለምን እንደሚያገለግል ይሄን ሁሉ ነገር የማያውቁ የገጠር ልጆች አሉ። እና የከተማ ልጅ እና የገጠር ልጅ ስማርት ፎን አጠቃቀም ላይ አንድ አይደለም ማለት ነው። የከተማ ልጅ ከስልክ በላይ ሊያደርገው ይችላል ብዙ ነገር ሊጠቀምበት ይችላል ብዙ ዜናዎችን እንዲሁም ደግሞ ብዙ ነገራቶችን ወደ ስራ ኦንላይን ስራ ሁላ ሊሰራበት ይችላል ማለት ነው። በገዛ ስልኩ ምክንያቱም የከተማ ሊስት ስለሆነ ብዙ ነገር ስለሚያውቅ ለብዙ ነገር ለአዳዲስ ነገራቶች ቅርብ ስለሆነ ኔትወርክም ስላለ ከተማ ውስጥ ብዙ ነገራቶችን ሊሰራ ሊያውቅ ይችላል ማለት ነው። ይሄ ግን በምናስብበት ሰዓት በምናይበት ሰዓት ይሄ የገጠር ልጅ ግን ምንም ነገር የሚያውቀው የለም። የገጠር ልጅ አብዛኛው ጊዜ ስማርት ፎን ብትሰጠው ምንም ነገር አያደርገውም ይጥለዋል። ምንድነው ጥቅሙ ይላል? እንዲሁም ደግሞ አያምንንም ለመደወል ነው ለመገናኘት ነው ብለን በምንነግረው ሰዓት ጭራሽ አያምንንም ሊያምንን አይችልም ማለት ነው። የመጀመሪያው ከሆነ እኛ ውጭ ሀገር ላለ ሰው ልንደውል ነው ወይም ደግሞ ከእኛ የራቀን ሰው በአካል የማናየውን ሰው በስልካችን ልንገናኘው ነው። ልንገናኘው ነው በምንል ሰዓት የዛን ጊዜ ላምንህ ነው ይችላል ማለት ነው። የገጠር ልጅ ከሆነ እና ብዙ ከእንትን የራቁ ናቸው ከቴክኖሎጂ የራቁ ናቸው። የገጠር ልጆች እና ስማርት ፎን አይጠቀሙም። የከተማ ልጆች ብቻ ነው ስማርት ፎን የሚጠቀሙ በተለይ ደግሞ ተማሪዎች ስማርት ፎን ይጠቀማሉ። ምክንያቱም ለተምህርታቸው ስለሚያግዛቸው እንዲሁም ደግሞ አዳዲስ እውቀቶችን አዳዲስ ቪዲዮዎች ስለ ትምህርት በሚለቀቁ ሰዓት እንዲያገኙ አዳዲስ መጽሐፎችን እንዲያነቡ በተለይ መምህሩ በሚልክ ሰዓት መጽሐፍ ወይም ፋይል በሚልክ ሰዓት ያን ፋይል የሚቀበሉት በገዛ ስልካቸው ነው በስማርት ስልካቸው ነው። እና ያም ያም ስለሆነ ያው ብዙ ነገር አለው ስማርት ስልክ ብዙ ጠቀሜታ አለው ለማለት ነው። እኔ ስማርት ስፎን እጠቀማለሁ። እንዲሁም ደግሞ ታናሽ ወንድሜ ይጠቀማል እናቴ ትጠቀማለች የአክስቴ አክስቴ ልጆቼ ይጠቀማሉ። ያለኝ ሀሳብ ይሄ ነው አመሰግናለሁ

የምትወደው ፊልም ምንድነው? የምወደው ፊልም እኔ የአዲቬንቸር ፊልም ነው እሱም ደሞ ዘ ሎርድ ኦፍ ዘ ሪንግ ይባላል። በጣም የምወደው ልጅ እያለው አንስቶ የማየው እስካሁን ድረስ የማየው የሆነ ፊልም ነው ማለት ነው። ሶስት ፓርት አለው። ዘ ሎርድ ኦፍ ዘ ሪንግ ዘ ሪተርን ኦፍ ዘ ኪንግ እንዲውም ደሞ ዘ ሎርድ ኦፍ ዘ ሪንግ ዘ ፊሎርሽፕ ኦፍ ዘ ኪንግ ዘ ዘ ሎርድ ኦፍ ዘ ሪንግ ዘ ቱ ታወርስ የሚል። ሶስት ተከታታይ ፊልም አለው እና ሲሪየስ ነው እና በጣም ደስ የሚል የፊልም ነው እስካውን ድረስ አረሳውም እሱን ፊልም ማለት ነው። ሲቀጥል ደሞ አሁን ላይ የመጡ ፊልሞች አሉ። እሱም ደሞ ማነው? ዘ ሆቢትስ የሚባል ፊልም አለ ማለት ነው የዘ ሎርድ ኦፍ ዘ ሪንግ ምትክ ተብሎ የተሰራ ዘሆቢትስ የሚባል ፊልም አለ እሱ በጣም ደስ ይሉኛል እነሱ ፊልሞች ማለት ነው። እስካሁን ድረስ አያቸዋለው ሲቀጥል ደሞ። ፓይረትስ ኦፍ ዘ ካርቢየን የሚባል ፊልም አለ። የጃክስፓሮ ማለት ነው እሱ ደሞ ወደ አምስት ፓርት መሰለኝ አለው ወደ አምስት ክፍል አለው። ፓይረትስ ኦፍ ዘ ካርቢያን። ዘ ከርስ ኦፍ ዘ ብላክ ቢር ሚል። የሆሊውድ ፊልም በቃ እስካሁን ድረስ ደስ ይሉኛል እንዲውም ደሞ። ውጪ ላይ ያሉ ሜን ኢን ዘ ብላክ ሜን ኢን ዘ ብላክ ዋን ሜን ኢን ዘ ብላክ ቱ ኤንድ ሜኒን ዘ ብላክ ስሪ። ኤንድ ሚኒን ዘ ብላክ ፎር አለ መሰለኝ እና። እነሱ እስካሁን ድረስ የምወዳቸው ፊልሞች ናቸው እስካሁን ድረስ አያቸዋለው። ጊዜ የማይሽራቸው የሆኑ ፊልሞች ናቸው ማለት ነው። ድሮ ነበረ ልጅ እያለው ነበር እንደዚ ፊልሞች። የምመለከት የነበረ አሁንም ደግሞ ያው የልጅነቴ ማስታወሻ ስለሆነ አሁንም ድረስ። እነዚን ፊልሞች አያለው ማለት ነው እና በጣም ደስ ይሉኛል እነዚ ፊልሞች። ሲቀጥል ደሞ የማየው ፊልም እስካሁን ድረስ ከልጅነቴ አንስቶ ስፓይደርማን ነው። ስፓይደርማን በጣም አድርጌ እመለከት ነበር ስፓይደርማን ዋን ስፓይደርማን ቱ ስፓይደርማን ስሪ። በጣም አድርጌ ነበረ የማያቸው ልጅ እያለው ማለት ነው እና እነሱ አብዛኛው ጊዜ። በሲዲ በኩል አድርጌ። አያቸው ነበር እነዚ አራቱን ፊልሞች ማለት ነው እና እደጋግማቸው ነበር ልጅ እያለው። ሁሌ ነው የምደጋግማቸው እነዚህን ፊልሞች። ከአንዴ ሁለቴ ሶስቴ እያደረኩኝ በድጋሚ ደጋግሜ ነበረ የማያቸው እና። ደስ ይሉኝ ነበረ እነዚ ፊልሞች እስካሁን ድረስ። ልረሳቸው አልቻልኩም እስካሁን ድረስ እመለከታቸዋለው እና። ብቻ ያው ደስ የሚል ጊዜ ነበረ ልጅነቴን በዚ መልኩ አሳልፌያለሁ። በዚህ መልኩ ደስ በሚል ጊዜ አሳልፌያለሁ ልጅነቴን እና እስካሁን ድረስ ያው። እነዚን ፊልሞች እከታተላቸዋለሁ ማለት ነው። አሁን ደሞ አዳዲስ የመጡ ፊልሞች አሉ ዘ አሜዚንግ ስፓይደርማን። እንዲውም ደሞ። ባድላንድ የሚል ፊልም አለ እስካሁን በቃ የማያቸው ማለት ነው። እስካሁን ድረስ እየደጋገምኩኝ። የምመለከታቸው የሆነ ሀሪፍ ሀሪፍ ፊልሞች አሉ እኔ እኔ ጋር ማለት ነው እና። ያው አንድ ፊልም። ደስ እንዲል የሚያደርገው ምን አይነት ፊልም ሲሆን ነው በምን አይነት መልኩ ሲሰራ ነው? ምን አይነት? በምን መልኩ ያተኮረ ነው በምል ሰዓት። አድቬንቸር ሙቪ በጣም ደስ ይላል። አድቬንቸር ሙቪ እወዳለው ማንኛውም ሰው አድቬንቸር ሙቪ ይወዳል። አንዳንድ ሰው ደሞ የፍቅር ሙቪ የሚወድ አለ። የፍቅር ፊልም የሚወድ አለ። አንዳንድ ሰው ደሞ የቦክስ ፊልም የሚወድ አለ የድብድብ ፊልም የሚወድ አለ። አንዳንዱ ሰው ደሞ ያው አለ አደለ። አክሽን የሆነ ፊልም የሚወድ አለ እና። አብዛኛው ሰው የሚወደው የተለያየ የሆነ ፊልም ነው። እኔ ደሞ የምወደው ይኸው አድቬንቸር የሆነ ፊልም። በጣም ደስ ይለኛል አድቬንቸር የሆነ ፊልም እከታተላለው አብዛኛውን ጊዜ። እንዲውም ደሞ አድቬንቸር ብቻ ሳይሆን። ቦክሲንግ በጣም ደስ ይለኛል። ያው እንትን ውስጥ። ሪንግ ውስጥ ገብተህ እዛ ጦር ውስጥ ገብተህ የምትፋለመው ነገር በጣም ደስ ይለኛል። እና የአድቬንቸር ፊልሞች በጣም ደስ ይሉኛል እንዲውም ደሞ የቦክሲንግ ፊልሞች ደስ ይሉኛል። እንዲውም ደግሞ የሮቦት የሰው ሰራሽ ፊልሞች። አይ ሮቦት የሚባል አለ አይሮቦት ዋን። እነዛ እነዛ በጣም ደስ ይለኛል እንዲውምደግሞ ሮቦ ካፕ። በጣም እነዚ ፊልሞች እስካሁን አይረሱኝም እስካሁን ድረስ አስታውሳቸዋለው እና። እነዚህን ፊልሞች በመመልከት ነው ጊዜዬን ያሳለፍኩት ልጅነቴን ያሳለፍኩት ለማለት ነው። ይኸው ስለ ፊልሞቼ ይሄን ካልኩኝ አመሰግናለሁ ይበቃኝ።

ከቤትህ ስራ ምን ያህል ርቀሀል እኔ የቤቴ ስራና የመስሪያ ቤት ሰራ ብዙ አይነት ርቀት አላቸው ረጅም የሆነ ርቀት አላቸው ማለት ነው ያም የሆነበት ምክንያት ምንድነው? እኔ የምሰራበት ድርጅት ካምፓኒ ከቤቴ ብዙ ኪሎሜትሮችን ርቆ ስለሚገኝ ነው። ግን እንደዛ ቢሆንም የቤቴን ስራ ማንኛውንም ስራ ከሰራሁ በኋላ ነው ወደ ድርጅት ስራዬ የምሄድ ወይም ደግሞ ወደ ቋሚ ወደሆነ ስራ የምሄደው ማለት ነው። እና ያው አብዛኛው ጊዜ በመኪና እሄዳለሁ እንዲሁም ደግሞ እየሮጥኩኝ አንዳንድ ጊዜ እሄዳለሁ። ባስ እጠቀማለሁ ታክሲ እጠቀማለሁ ማለት ነው እና ሁለት ኪሎ ሜትር ወይም ሶስት ኪሎ ሜትር ቢሆን ነው ርቀቱ ማለት ነው። የቤቴ እና የመስሪያ ቤት ቦታ ያ ቢሆንም ያው ደስተኛ ነኝ እኔ በፈለኩት ሰዓት እደርሳለሁ እንዲሁም ደግሞ ደሞዜም ሁሉም ነገር ተጠብቆልኝ ነው ያለሁት ማለት ነው። እና ያው አንድ ሶስት ኪሎ ሜትር ይርቃል ብዬ ብናገር ማጋነን አይሆንብኝም። እና ያው ሶስት ሜትር ይርቃል በትንሹ ሶስት ሜትር ይርቃል ማለት ነው በዛ ከተባለ ያው ሶስት ነጥብ ሃምሳ ወይም ደግሞ አራት አራት ኪሎ ሜትር ይርቃል ብዬ አስባለሁ ማለት ነው። አራት ኪሎ ሜትር በእግር መሄድ ይቻላል ብለን በምንጠይቅ ሰዓት አራት ኪሎ ሜትር በእግር መሄድ አይቻልም። እኔ የምጠቀመው መኪናን ነው ታክሲን ነው የምጠቀመው ታክሲን በመጠቀም ያን አራት ኪሎ ሜትር አቆራርጬ እሄዳለሁ ማለት ነው። እንዲሁም ደግሞ ታክሲ ብቻ ሳይሆን ባሶችን በመጠቀም ሳይክሎችን በመጠቀም ባጃጅን በመጠቀም ወደዛ ቦታ እሄዳለሁ ማለት ነው። ወደ ስራ ቦታዬ እና ይኸው ያን ያህል አይርቅም ለምሳሌ ሁለት ሰዓት በምንነሳ ሰዓት ከቤቴ ወደ ስራ ለመሄድ ሁለት ሰዓት በምንነሳ ሰዓት ስራ ቦታ የምደርሰው ሁለት ተኩል ነው በሰላሳ ደቂቃ ውስጥ መድረስ እችላሉሁ ማለት ነው። እንዲሁም ደግሞ በዛ ከተባለ ሶስት ሰዓት ልደርስ እችላለሁና ያው እንደየ ፍጥነቱ ነው መንገዱም ደግሞ ያን ያህል የተጨናነቀ ስላልሆነ መንገዱ ግልጽ ስለሆነ ያው መድረስ እችላለሁ ማለት ነው። በፈለኩት ሰዓት እና ያው በዛ መልኩ ነው እኔ ስራዬን የማጣናቅቀው የምደርስበት ማለት ነው እና ያን ያህል አይርቅም ለማለት ነው። እንዴ ቢርቅ ምን አደርጋለሁ ካልኩኝ ያው ስራዬ ቤቴ ከስራዬ ቦታ ከራቀ ይኸው አንዳንድ ጊዜ ምን አደርጋለሁ ያው ከስራ ቦታ ትተኛለህ እንጂ ወደ ቤት አትመለስም ምክንያቱም ስለሚርቅ ማለት ነው። አንዳንድ ሰዎች በተለይ ጓደኞቼ ቤታቸውና የስራ ቦታው የሚሰሩበት የስራ ቦታ በጣም ትልቅ የሆነ ርቀት አለው የዚህን ጊዜ ምንድነው የሚያደርጉ? ከስራ ቦታ በመሄድ ይተኛሉ ከዛ በመተኛት ነው ከዛ በኋላ ወደ ቤታቸው ሊመለሱ ሲሉ ያው ስንቃቸውን ይዘው ሁሉ ነገራቸውን ይዘው ነው የሚመለሱና በጣም ይርቃል ቤታቸው ለማለት ነው። የኔ ግን እንደ እድል ሆኖ የስራ ቦታዬ ያን ያህል አይርቅም የርቀቱም ያን ያህል ብዙ አይደለም ለማለት ነው። ይኸው ዞሮ ዞሮ ምንድነው ዋናው የተፈለገበት የስራ ቦታ ስለራቀ ብቻ ሳይሆን ዋናው ደሞዙ ነው ደሞዙ ጥሩ ከሆነ ለታክሲ የማወጣው ገንዘብ አለ ለምሳሌ ያና ደሞዙ ያንንና ደሞዙ የሚመጣጠንልኝ ከሆነ በደስታ እሰራለሁ ማለት ነው። እና አመሰግናለሁ

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ? እኔ ከስራ ባልደረቦቼ ጋር ፍቅር የሆነ ጥሩ የሆነ ግንኙነት ነው ያለን ማለት ነው። በመቻቻል በመፈቃቀር ነው አብረን የምናሳልፈው ሁሉን ነገር ማለት ነው። ለምሳሌ እኔ ስራ በምቀር ሰዓት አሞኝ በምቀር ሰዓት ይኸው የስራ ባልደረባዬ የኔን ስራ ይሸፍንልኛል ማለት ነው። እሱም ደግሞ አሞት በሚቀር ሰዓት እኔ የእሱን ስራ እሸፍንለታለሁ ማለት ነው። አንዳንድ ጊዜ ደግሞ ስራ በሚበዛብኝ ሰዓት ወረቀቶች የምፈርማቸው እንዲሁም ደግሞ የምሰራቸው የምጽፋቸው ወረቀቶች በሚበዙ ሰዓት ለሰራ ባልደረባዬ አካፍዬ እሰጠዋለሁ ማለት ነው። ከዛ እሱ ይጨርስልኛል እሱም ደግሞ በሚበዛበት ሰዓት እኔ አግዘዋለሁ እንደዚህ አድርገን ተጋግዘን ተቻችለን አብረን በፍቅር እንኖራለን ማለት ነው። የስራ ባልደረቦቼ ብዙ ብዙ ናቸው ሴትም አለ ወንድም አለ ቁጥራቸው ከሶስት በላይ ነው የስራ ባልደረቦቼ እንዲሁም ሁላችን ተዋደን ተፋቅረን ነው የምንኖር ማለት ነው። ከስራ በኋላ እንዲሁም የምናደርገው አብረን ምሳ እንበላለን የተለያዩ ነገራቶችን እናደርጋለን አብረን በመሆን መናፈሻ እንሄዳለን እንዲሁም ደግሞ ግብዣዎችን አብረን እንታደማለን ማለት ነው። ከስራ ባልደረቦቼ ጋር እና ከስራ ባልደረቦቼ ጋር ያለኝ ግንኙነት የመቻቻል የፍቅር የሰላም የሆነ ግንኙነት ነው ያለው አመሰግናለሁ።

በስልክ ገንዘብ ትልካለህ በስልክ ገንዘብ እልካለሁ ለምሳሌ ሞባይል ባንኪንግ የሚባል አለ እኔ ላይ ደግሞ እኔ የምጠቀመው ሶማሊያ ሀገር ኢብር የሚባል የገንዘብ መላኪ አለ እንዲሁም ደግሞ እነ ዛድ አሉ የተለያዩ የሆኑ የገንዘብ መላኪዎች አሉ ኤምፒኤስ አለ አሁን ኢትዮጵያ ላይ የምንጠቀማቸው ማለት ነው። የገንዘብ በስልክ መላክ ገንዘብን በስልክ መላክ? ምን አይነት ጥቅም አለው ካልነህ ብዙ አይነት ጥቅም አለው ገንዘባችንን ለመቆጠበቅ ይረዳናል። እንዲሁም ደግሞ ከላክን በኋላ ትራንዛክሽን ያመጣልናልና የላክንበትን ደረሰኝ ያመጣልናል ያ ትልቅ የሆነ ጠቀሜታ አለው ማለት ነው። እና ለፈለግነው ሰው በፈለግነው ሰዓት ገንዘባችንን መላክ እንፈልጋለን ማለት ነው። እና ያው ሰዓቱ ይወሰናል ቶሎ ቶሎ መላክ ከፈለግን ባንክ መመላለስ ሳይጠበቅብንና በስልካችን ሆነን። ስልካችንን በመጠቀም ብቻ የእሱን ቁጥር ወይም ደግሞ የእሱን የባንክ ቁጥር በማስገባት እንልካለን ማለት ነው። ገንዘቡን እና ብቻ እንደዚህም ሆኖ እንደዛም ሆኖ ገንዘብን እንልካለን። ደስ የሚል ሁኔታ ነው ያለ ማለት ነው ቀላል አድርጎታል። አሁን ቴክኖሎጂ ሁሉን ነገር ቀላል አድርጎልናል። ቴክኖሎጂ ባይኖር እንጎዳ ነበር። ቴክኖሎጂ ስላለ ግን ገንዘባችንን እንድንጠብቅ ገንዘባችንን ደግሞ በጥሞና እንድናስቀምጥ አድርጎናል ማለት ነው። ያለበለዛ ሁሌ ሌባ ይኖር ነበር። ሌባ ገንዘባችንን ይቀማል ነበር በኪሳችን ብንይዘው ገንዘባችን ሊጠፋ ይችላል እና። እኔ አብዛኛው ጊዜ ገንዘቤን የምልከው በስልኬ ነው። አሁን አሁን ካሽ የሚባል ነገር የወረቀት ገንዘብ ቀርቷል ሳንቲም በእጅ መያዝ ቀርቷል። አሁን እያዝን ያለነ ገንዘባችንን አስቀመጥነው። ሁላችንንም ባንክ ነው ሞባይል ባንኪንግ ተጠቅመን ለተለያየ ሰው እንልካለን ወደ ፈለግነው አካል እንልካለን ማለት ነው። አሁን የያዝነው ነገር እንደዚህ አይነት ነገር ነው ለማለት ነው። እና ይሄው ገንዘባችሁን ስትልኩ ደረሰኝ ይደርሳችኋል። እንዲሁም ደግሞ የገባለት ሰው ደግሞ ደረሰኝ ይደርሰዋል ያ በጣም ትልቅ የሆነ በተለይ ለባንኮች ስራ ያቃልላቸዋል ማለት ነው። የባንክ ሰራተኞች ሁሌ ገንዘብ እየወጡ ከሚሰጡ ሞባይል ባንኪንግ ከፍተው ቢሰጡና እኛ እንደ ልባችን ገንዘብ እንልካለን እንቀበላለን ማለት ነው። እና ለባንክ ሰራተኞች ጥሩ የሆነ ስራን ያቀለለ ይመስላል ማለት ነው። ለኛም ደግሞ አቅሎልናል ድካም እንዲሁም ደግሞ ጉልበታችንን እንዲቀል አድርጎልናል ማለት ነው። ጊዜም ደግሞ ቆጥቦልናል ምክንያቱም በስልካችን የምንላላክ ከሆነ ጊዜን ስለምንቆጥም ማለት ነው። ለምሳሌ ችግር ቢያጋጥመን እሳ በስልካችን ስንላለክ ችግር ቢያጋጥመን የዛን ጊዜ ወደ ባንክ ማናጀሩ ወይም ወደ ባንክ ሰራተኞች በመሄድ ችግር አጋጥሞኛል ብለን መልስ እንሰጣለን ማለት ነው እና በዛ ምክንያት ችግራችን ሊፈታ ይችላል። ሁልጊዜ ችግር አያጋጥሞናል ማለት ሳይሆን ችግር ችግር አለ። ችግር ያጋጥማል ግን ችግር በሚያጋጥምብን ሰዓት እኛ ምንድነው ማድረግ ያለብንና? ለችግሩ መፍትሄ እንዲሆን ወደ ባንክ ሰራተኞች ሄደን አቤቱታማ ማቅረብ ነውና ችግሩን መውጣት ነው መንቅረን መውጣት ነው ያለብን ለማለት ነው። እና አብዛኛው ጊዜ ሽማግሌዎች እንዴት ነው የሚያደርጉ ሞባይል ባንኪንግ? ይጠቀማሉ ወይ ብለን በምንጠይቅ በምንጠይቅሳት ሽማግሌዎች ሞባይል ባንኪንግ አይጠቀሙም ምክንያቱም የራስ ስማርት ስማርት ራሱ የላቸውም። ስማርት ፎን ያስፈልጋል ሞባይል ባኪንግን በደንብ አድርጎ ለመጠቀም። ስማርት ፎን ያስፈልጋል ስማርት ፎን የላቸውም ማለት ደግሞ አጠቃቀሙን ወይም ደግሞ ስለዛ ነገር ምንም አይነት መረጃ የላቸውም ማለት ነው። እና በብዛት እናቶቻችን ወይም አባቶቻችን አይጠቀሙም ማለት ነው። ሞባይል ባንኪንግ እየሄዱ ነው። እንትን የሚጠቀሙ ገንዘብ የሚያወጡ ገንዘብ የሚያስገቡ ማለት ነው በዛ ምክንያት ያው እናቶቻችን አባቶቻችን ያው ያን ያህል አይደሉም ለማለት ነው። ያው ገንዘብ እንኳን እልካለሁ ብዙ ገንዘብ በቀን ቢያንስ ወደ ሃምሳ ብር መቶ ብር እልካለሁ ማለት ነው። ወደ ፈለኩት አካል እና በዛ እንዲሁም ደግሞ ገንዘቤን እቀበላለሁ እወስዳለሁ ይገባልኛል ከቤተሰብ ማለት ነው። ለምሳሌ ቤተሰብ በባንክ ሲልከው የኔ ወደ ምን ይገባልኛል? በአካውንት ወይም ደግሞ በሞባይል ባንኪንግ መመልከት እችላለሁ ማለት ነው። ያለኝን ቀሪ ሂሳብ። በሞባይል ባንኪንግ መመልከት እችላለሁ ሁሉን ነገር በሞባይል ባንኪንግ መመልከት እችላለሁ። እና ይኸው ስራን እንዲሁም ደግሞ ጊዜን አቅምን ሁሉን ነገር እንድንቆጥብ አስችሎናል ማለት ነው። ይሄ በገንዘብ የምንላላከው ነገር እና ብቻ ደስ ይላል በገንዘብ ተላላኩ ለማለት ነው። በስልክ ተላላኩ ለማለት ነው አመሰግናለሁ።

የጠዋት እለታዊ ተግባራችሁ ምንድነው? እኔ አብዛኛው ጊዜ ጠዋት ጠዋት የማደርገው እነሳለሁ ወደ መስጂድ እሄዳለሁ ከዛ በኋላ ከመስጂድ ከተመለስኩ በኋላ ያው ቁርሴን እበላለሁ። ቁርሴን ከበላሁ በኋላ ትንሽ አርፍና ወደ ትምህርት ቤት እሄዳለሁ ማለት ነው ይሄ የኔ ሁሌ እለታዊ ተግባሬ ነው። አንዳንዴ ደግሞ ምን አደርጋለሁ? ወደ መስጂድ ከሄድኩ በኋላ ወደ ኳስ ቦታ ሄጄ ስፖርት ሰርቼ የተለያዩ እንቅስቃሴዎችን የአካል እንቅስቃሴዎችን ካደረኩ በኋላ መጥቼ እተኛለሁ ማለት ነው። ከዛ በኋላ ቲክቶክ እጠቀማለሁ የተለያዩ የሆኑ ሶሻል ሚዲያዎችን መተግበሪያዎችን እየከፈትኩኝ ራሴን አዝናናለሁ ማለት ነው። እና የጠዋት የጠዋት ጊዜ የጠዋት ውሎዬ እንደዚህ አይነት ነው ለማለት እወዳለሁ ማለት ነው። የአንዳንድ የጧት እለታዊ ተግባራቸው የጓደኞቼ በተለይ ምን ምን ነው ብለን በምናይ ሰዓት የኔ ጓደኛ ለምሳሌ ጠዋት ጠዋት ምንድነው? የሚያደርግ ይተኛል። ጠዋት ይተኛና አራት ሰዓት አካባቢ ይነሳል ከዛ በኋላ ከተነሳ በኋላ ሻወር ከወሰደ በኋላ ምን ያደርጋል? ምሳውን ይበላና ቁርስና ምሳውን አንድ ላይ በልቶ ከዛ ያው ጫት ነገር ይገዛና ውጭ ምን ያደርጋል ይቅማል ማለት ነው። እንደዛ ነው የሚያደርገው ነገር ከዛ በኋላ አምሽቶ ይተኛል። ስምንት ሰዓት ይተኛል አሁን ደግሞ እንደዚሁ ይቀጥላል ማለት ነው። ነገሯ አራት ሰዓት ይነሳል መልሶና እንደዚህ ነው የሚያደርግ የኔ ጓደኛ ማለት ነው። እንዲሁም ደግሞ ቤተሰቦቼ በብዛት ምንድነው? የሚያደርጉ የኔ ቤተሰቦች አባቴ የጧት የእለት ተግባሩ ምንድነው? አባቴ አስራ ሁለት ሰዓት ይነሳል ከዛ በኋላ ከሰገደ በኋላ ወደ ስራ ቀጥታ ይሄዳል ማለት ነው። እንዲሁም ደግሞ እናቴ ደግሞ ሌሊት ትነሳና ምን ታደርጋለች? አስራ ሁለት ሰዓት ተነስታ እቃውን ሁሉ ሸካክፋ ምግብ አዘጋጅታ ለአባቴ ቁርስ ሰጣ ትወጣለሽ ማለት ነው። እሷም ራሱ ትንሽ ስራ ትሰራና ተመልሳ ወደ ቤቷ ትመለሳለች ማለት ነው። እና የእናቴና የአባቴ ተግባር ይሄ ነው ጠዋት ጠዋት የሚሰሩት ማለት ነው። ወንድሜሳ ካልነ ትንሽ ወንድሜ በተለይ ምንድነው? የሚያደርገው እናቴ ከቀሰቀሰችው በኋላ ፊቱን አጥባ ገላውን አጥባ እንዲሁም ደግሞ ልብሱን ቀይራለት ቁርስ ሰጠው ወደ ትምህርት ቤት ትሸኘዋለች ማለት ነው። እና የጧት የእለት የእለት ተግባሩ የወንድሜ እንደዛ ነው። የእህቴ ደግሞ እንደዚሁ ትቀሰቀሳለች እንደ ወንድሜ ፊቷ ፊቷ ይታጠብላታል ፀጉሯ ይታጠብላታል ሻወር ትወስዳለች። ከዛ በኋላ ልብስ ዩኒፎርም ተለብስና ቀጥታ ወደ ትምህርት ቤት ትሄዳለች ማለት ነው። የኔ እህት እንኳ ጠዋት ጠዋት ምሳ ስለማ ቁርስ ስለማትበላ ቁርሷ በምሳቃ ተደርጎ ነው የሚሰጣት በምሳቃ ተደርጎ ከተሰጣት በኋላ ያው ከሄደች በኋላ ነው ሚስ ነው የምታበላት እና በዚህ መንገድ ነው የምትበላው የኔ እህት ማለት ነው። ወንድሜ ግን በልቶ በጊዜ ይሄዳል ማለት ነው። ወንድሜና እህቴ ይለያያሉ የሚበሉ

መዘመር ትወዳለህ መዘመር እኔ ልጅ እያለሁ እወድ ነበር አሁን ግን መዘመር አልወድም። መዝሙር ስንል ምን አይነት መዝሙሮች አሉ ምን አይነት ሙዚቃዎች አሉ? ብዙ አይነት ሙዚቃዎች አሉ ክላሲካል አሉ ለምሳሌ እንዲሁም ደግሞ አንዳንድ ከባድ የሆኑ ሙዚቃዎች አሉ። ደስታን የሚሰጡ ሙዚቃዎች አሉ የጭፈራ ሙዚቃዎች አሉ የተለያየ የሆነ የሙዚቃ አይነት አለ። እና አብዛኛው ሰው ሊሸመድደው የሚችል እንዲሁም ደግሞ ሊዘምረው የሚችል የሙዚቃ አይነት ክላሲክ ያለው ነው። የፍቅር ሙዚቃ በተለይ አሁን ላይ በጣም የተወደደ የሆነ የኛ ማህበረሰብ ላይ ወጣቱ ዘንድ በተለይ ሴትም ሊሆን ይችላል ወንዱም ዘንድ በጣም የተወደደ የሆነ የሙዚቃ አይነት ነው። እና የፍቅር ሙዚቃ ሁሉም ሰው ይዘምራል ይዘፍናል ይጫወታል ማለት ነው። እና በዛ ምክንያት ጊዜውን ያሳልፋል እና ያው እኔ እንኳን መዘመር አልወድም። ሙዚቃ አልወድም ልጅ እያለሁ ግን ያው መዘመር ነበረ ሙዚቃ ዘፈን ነበረ። የተለያዩ የሆኑ ቅላጼዎችን በተለይ የህንድ ሙዚቃዎችን እወድ ነበረ ማለት ነው። ልጅ እያሉ አሁን ግን ያው ሙዚቃ የሚባል ነገር አስጠልቶኛል አልዘምርም ምንም አልልም። አርፌ ነው ቁጭ የምል ማለት ነው። የተለያዩ ቁርአኖችን በቁርአን ተክቼዋለሁ አሁን ሙዚቃን በቁርአን ተክቼዋለሁ አሁን ያለሁበት ሁኔታ እንደዛ ነው። ሙዚቃ ዘፋኞች ምን እናስበው ነው የሚዘምሩ ብለን በምንጠይቅ ሰዓት። ሙዚቃ ዘፋኞች የው ገንዘብ ስለሚከፈላቸው በሚል በዛ ሀሳቤ ነው የሚዘምሩ ሙዚቃ ይወጣሉ አንድ ክሊፕ በሚወጡ ሰዓት ወደ ሃምሳ ሚሊየን ወደ አስር ሚሊየን ያገኙበታል ማለት ነው። ከዛ ክሊፕ ከዛ ክሊፕ ያን ያገኙና ከእኛ ምንድነው? የሚተርፍ እኛ እየገዛነ ያን ያወጡትን ሙዚቅ እናዳምጥላችኋለን ማለት ነው። እና ይኸው ሪአክት እናደርግላችኋለን። እንዲሁም ደግሞ የነሱን ሙዚቃ ሸምድደን እነሱ የረሱትን ሙዚቃ እኛ ተቀብለን ምን እናደርጋለን? እንዘምራለን ማለት ነው ሻወር ስንወስድ ሊሆን ይችላል። እንዲሁም ደግሞ ለፍቅረኛችን ሊሆን ይችላል እንዲሁም እየበላን እየጠጣን ልተኛ ስንል ያን ሙዚቃ እየዘፈነ እንሄዳለን እንተኛለን ማለት ነው። እንዲሁም ደግሞ ስራዎችን በምንሰራ ሰዓት ስንጽፍ ሰዓት። ስንሮጥ የተለያዩ ነገራቶች በምናደርግ ሰዓት ያን ሙዚቃ እያስታወስን እንዘፍናለን እና ሙዚቃ አእምሮአችን ላይ ትልቅ የሆነ አስተዋጽኦ አለው እና እኛን ሊቀይረን ይችላል። ወደ ሌላ ሰው ሊቀይረን ይችላል ማለት ነው። እና ሙዚቃን መጠንቀቅ አለብን ብዬ እመከራለሁ። ሙዚቃ አብዛኛው ጊዜ ህፃናቶች ይወዳሉ ህፃናቶች የህፃናት የሚባል ሙዚቃ አለ። ያንን የህፃናት ሙዚቃ በመሸምደድ ራሳቸው እያሉ ወይም ደግሞ ከፍተውት አብረው እኩል በማለት ጊዜያቸውን ያሳልፋሉ ማለት ነው። ህፃናቶች እና ህፃናቶች እንደዛ መሆን የለባቸውም። መጠንቀቅ ነው ያለባቸው ህፃናቶች እኛ በተለይ እናትና አባቶች ምን ማድረግ አለባቸው ህፃናቶችን መከልከል አለባቸው ማለት ነው። ሙዚቃ ሊሰሙ በሚፈልጉ ሰዓት ህፃናቶችን መከልከል ግድ ይለናል። ህፃናቶችን ማንከለከላቸው ከሆነ ሙዚቃ ለምደው የሚያድጉ ከሆነ ሲያድጉ መጥፎ የሆነ አስተሳሰብ ይኖራቸዋል ማለት ነው። እኛ ላይ መጥፎ የሆነ ነገር ሊያደርጉብን ነው ይችላሉ ምክንያቱም ሙዚቃ የሚያስተምረው አብዛኛው የውጭ ሀገር ሙዚቃ የሚያስተምረው ብልግናን ነገር ነው። መጥፎን ነገር ነው የሚያስተምረው እና እኛ ያን ብልግና እየሰማን የምናድግ ከሆነ ነገ ያን ብልግና ዛሬ በጆሮን የሰማነው ነገ ደግሞ በድርጊት እናደርገዋለን ማለት ነው። ወይም ደግሞ ሲደረግ ምንም አይመስለንም። እንደ ሌላው ጊዜ ችላ ብለን እናሳልፋለን። እና እንደዛ መሆን የለበትም ብልግና ስለሆነ ብልግና ደግሞ መስፋፋት የለበትም ሙዚቃ መስማት የለብንም ማለት ነው። ልጆችንም ከመስማት መቆጠብ አለብን እናመሰግናለሁ ያለኝ ሀሳብ ይሄ ነው። ስለ ሙዚቃ ያለኝ ሀሳብ ይሄ ነው በብዛት የሚጨመር ነገር ሊኖር ይችላል። እኔ ግን እዚህ ላይ ባቆም ደስ ይለኛል። ሙዚቃ አልወድም እንዲሁም ደግሞ ህፃናቶች ሲሰሙ መስማት አልወድም ማለት ነው እከለክላችኋለሁ ለማለት ነው። ያው አመሰግናለሁ ቻው።

እሳት ማንደድ ትችላለህ? እሳት ማንደድ እችላለሁ ክብሪትና እንዲሁም ደግሞ ጋዝ እንጨት ደረቅ እንጨት ወይም ደግሞ ላስቲክ ነገር በመጠቀም እሳትን አነዳለሁ ማለት ነው። እሳትን የማን እሳት ማንደድ ጥቅሙ ምንድነው? የተለያዩ ነገራቶችን ለማብሰል ይጠቅማል ደረቅ ነገሮችን ለማብሰል ይጠቅማል ያልበሰሉ ነገራቶችን ስጋን ለማብሰል ይጠቅማል ማለት ነው ምግብ ለመስራት ይጠቅማል። እንዲሁም ደግሞ ነገራቶችን ለማቅለጥ ይጠቅማል ማለት ነው። እንዲሁም ደግሞ ሻይ ለማፍላት ቡና ወተት እነዚህን ነገራቶች ለማፍላት ይጠቅማል ማለት ነው። እና ብዙ ነገራቶችን ለመስራት ይጠቅመናል ለማለት ነው። አንዳንድ ጊዜ ደግሞ እሳትን ደግሞ ለምን እንጠቀምበታለን። ሲበርደን እና ለመሞቅ እንጠቀምበታለን ብርድ ሲመጣ ለምሳሌ ሀገሩ ብርድ ከሆነ ቦታው ብርድ ከሆነ ምን እናረጋለን እሳት አንድደን እንሞቀዋለን ማለት ነው። ያ ምንድነው? የሚፈጥርልን ሙቀትን ለሰውነታችን ይፈጥርልናል። እንዲሁም ደግሞ ለቤታችን ቤታችን በሚቀዘቅዝበት ሰዓት እሳት አንድደን ቤታችን ውስጥ እናስቀምጣለን ማለት ነው። በፌርሚየሎ በማድረግ እሳት አንደድ በምናስቀምጥበት ሰዓት ያ ብርዱ ይጠፋል ማለት ነው። እና ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ። እሳት የማንደድ ጠቀሜታ ብዙ ናቸው ዘርፈ ብዙ የሆነ ጠቀሜታ አለው እሳት ማንደድ። ሲቀጥል እንደውም እሳት ለምን እናነዳለን ካለን ግብዣዎች ላይ ለምሳሌ ምግብ ለመስራት እሳት ካላነደድን ምግብ መስራት አንችልም። ምግብ ካልሰራን ደግሞ ያው ግብዣውን መፈጸም አንችልም። እና በዛ ምክንያት እሳት ብዙ የሆነ ጥቅም አለው ብዬ አስባለሁ። እና ያ ሆኖ ይሄ እሳት ማንደድ ብዙ ጥቅም አለው። እሳት ማንደድ የማይችል ምን አይነት ሰው ነው? ካልን ህፃናቶች እሳት ማንደድ አይሆንላቸውም። በብዛት ሴቶች ናቸው እሳት ማንደድ የሚሆንላቸው ወንዶች እሳት ማንደድ አይሆንላቸውም። ሴቶች ግን ከእናቶቻቸው ጋር ስለሚሆኑ እናቶቻቸው እሳት ሲያነዱ እየተመለከቱ እነሱም ደግሞ ይሞክራሉ። ወንዶች ግን አብዛኛው ጊዜ ከአባቶቻቸው ጋር ነው የሚሆኑ ጓዳ ውስጥ ገብተው አያውቁም ወይም ደግሞ ሊጫወቱ ውጭ ይወጣሉ ማለት ነው። እና በዛ ምክንያት ያው ወንዶች ብዙም በላይ እሳት ማንደድ አይሆንላቸውም። ሴቶች ነው እሳት ማንደድ የሚሆንላቸው። እኔ እንዴት ነው የለመድከው? ካላችሁኝ እኔ የለመድኩበት ምክንያት እሳት ማንደድ የለመድኩበት እናቴን ስለማግዛት እናቴ እሳት ስታነድ እኔ አብሬያት ቁጭ እል ነበር እና በተለያዩ ነገራቶችን ስታዘኝ እታዘዛት ነበረ የዛን ጊዜ ነበረ እሳት ማንደድ የለመድኩበት ማለት ነው። ከዛ በኋላ እስቲ እሷ በለለችበት እኔ ልሞክር ብዬ ስሞክር ሆነልኝ ማለት ነው። ያየኸውን ነገር መሞከር ይቀላል ያላየኸውን ነገር የማታውቀውን ነገር ግን ልሞከር ብትል ታበላሻለህ ማንደድ አይሆንልህም ማለት ነው። እና በሀሪፍ ሁኔታ በገራሚ ሁኔታ አንድጄ አሳየኋት ማለት ነው። እንዲሁም ደግሞ ታማ ሳለ እኔ አንድእጄ ምግብ አበሰልኩኝ ቁርስ አዘጋጀሁና እንድትበላ አደረኩኝ ማለት ነው። እንዲሁም ደግሞ ቡና አፍልቼ እንድትጠጣ አደረኩኝ ማለት ነው። ታማ ሳለህ እና እናቴን በዚህ መንገድ ጠቅሜያት ነበረ ማለትም ጠቅሜያታለሁ ስል ያው እናቴን በዚህ መንገድ አገልግያት ነበረ ማለት ነው። እንዲሁም ደግሞ አባቴን ደግሞ እሳት ማንደድ ሲያቅተው እኔ አንድእጄለት አቃለሁ ማለት ነው። እኔ እችልበታለሁ ከእናቴ ጋር ነበርኩኝ እኔ እንዴት እንደሚነደድ አውቃለሁ ብዬ አባቴን አሳይቼው አውቃለሁ ማለት ነው። እና እንደዚህ እንደዚህ ብዙ አይነት ነገራቶችን ከእሳአት ጋር የተያያዘ ያውም እኔ ታሪክ አለኝ ማለት ነው። ያው እኔ እሳት ማንደድ እችላለሁ አመሰግናለሁ

ለሌሎች ማስተማር ትችላለህ። ሌሎችን እስቲ ላስተምራችሁ እስቲ ለምሳሌ እኔ የደረሰብኝን ነገር ልንገራችሁና ከእኔ ችግር እናንተ ተማሩ። ከእኔ ስህተት እናንተ እንድትማሩ እፈልጋለሁ። እኔ አብዛኛውን ጊዜ ጊዜዬን የማጠፋው በመተኛት እንዲሁም ደግሞ ቲክቶክ በማየት ነበር። የተለያዩ ነገራቶችን በማድረግ ጊዜን አጠፋዋለሁ ማለት ነው እና አሁን እንደ እድል ሆኖ ኤግዚት ኤግዛም ደረሰና ፈተና ደረሰና ላነብ ስል ሁሉ ነገር ከበደኝ። ሁሉ ሞጁሉ ሁሉ በዙ የዛን ጊዜ ተጨናነቅኩ ማለት ነው እና ይሄ ምንድነው የሚያስተምር ነገር ያው ጊዜን በአግባቡ አለመጠቀሜ ነው። ገና ትምህርት ሳይቃረብ ፈተና ሳይቃረብ በፊት ሁሉን ነገር ብሰራቸው ባነብ ኖሮ መጽሐፍ ባነብ ኖሮ የዛን ጊዜ ብደክም ኖሮ ሳልተኛ የተለያዩ ነገራቶችን ባደርግ ኖሮ አሁን ከዚህ ካለሁበት ደረጃ አልደርስም ነበረ ማለት ነው እና አሁን ተጎድቼ ነው ያለው። ብዙ ነገራቶች እያመለጡኝ ነው ያለው ማንበብ አቅቶኛል ኤግዚት ደግሞ ፈተና ደርሷል። እና ምን እንደምሆን አላውቅም እና እባካችሁ እናንተ ሰዎች ሆይ እናንተ ይሄን የምትሰሙት ሰዎች ሆይ ከእኔ ስህተት እንድትማሩ እፈልጋለሁ ማለት ነው ጊዜያችሁን በአግባቡ መጠቀም አለባችሁ እያንዳንዱን አንድ ሰከንድም ትሆን ሁለትም ሰከንድ ይሆን ጥሩ ነገር ላይ አውሏት በአግባቡ ተጠቀሙ። ለማለት እወዳለሁ ማለት ነው እንደዛ የማታደርጉ ከሆነ ጊዜያችሁ ሲያልፍ ይቆጫችኋል ትቆረቁራላችሁ እና ያው አሁን ላይ እንዳለ ነው መጠቀም ያለባችሁ። ምን ይላሉ መሰላችሁ መስራት ባለብህ ሰዓት ካልሰራህ መሳቅ ባለብህ ሰዓት ታለቅሳለህ ይባላል። እና ይሄን እንደ ጥቅስ እንደ እ ሞተር ተጠቅማችሁ ይሄን ጥቅስ ወደፊት እንድትገሰግሱ በማለት ምክሬን ወይም ደግሞ ትምህርቴን ለማስተላለፍ እወዳለሁ እና እኔ የገጠመኝን ነገር እናንተ እንደገጥማችሁ። ማድረግ አለባችሁ። እንዲሁም ደግሞ ይሄን ነገር ለሌላ ሰው ማጋራታቸውን እንዳትረሱ እንደናንተ እንደኔ ሊሆኑ ይችላሉ። እንደኔ አይነት ሁኔታ እንዲሆኑ እንዲህ የማትፈልጓቸውን ሰዎች ይሄን መልእክት አስተላልፍለቸው። ስራ ይጀምሩ። ከአሁኑ ንባብ ይጀምሩ ሁሉን ነገር ማድረግ እያንዳንዱን የቤት ስራ እያንዳንዱን የትምህርት ቤት ስራ መስራት አለባቸው። ከአሁኑ ነው መልፋት ያለባቸው ምክንያቱም አሁን የምንጨነቃት ነገር ነገ ማንነታችንን ትገነባለችእና ያ የአሁኑ መንገላታት ነገ ፍሬ አፍርቶ እናየዋለን ማለት ነው። አሁን ልንቸገር እንችላለን ግን እድሜ ልካችን ሩዝ እየበላን እንዲሁም ደግሞ የተለያየ ነገር በብር ገንዘብ አግኝተን ስራ አግኝተን እንዲሁም ደግሞ ጎጆ ገብተን ሚስት አግብተን እንድንኖር ያደርገናል። ማለት ነው አሁን የምንጨነቃት ትንሿ ጊዜ ፍሬ እንደምታፈራ እንዳትረሱና ትንሽ ጊዜ ናት እንድትታገሱ ለማለት እወዳለሁ። ማለት ነው እኔ መክራችሁኝ አይደለም ያው እናንተ ግን ያው በዚህ በእኔ ሁኔታ ላይ ያላችሁ ሰዎች እንድትነቁ በማለት ነው። እኔ የምመክር ሆኜ አይደለም። እኔ የእናንተ ታናሽ ነኝ የምመክራችሁ ሆኜ አይደለም ለማለት ነው እና ይኸው እና ጊዜያችሁን በአግባቡ ተጠቀሙ። ሲቀጥል ደግሞ ትዕግስተኛ ሆኖ ትዕግስተኛ መሆን ብዙ ነገር እንድታመጡ እንድታገኙ ያደርጋቸዋል ማለት ነው። ትዕግስተኛ ያልሆነ ሰው የጀመረውን ነገር ጥሎ ይነሳል። ያ ደግሞ ራሱን ይጎዳዋል እና ትዕግስተኛ መሆን ያስፈልጋል። ትዕግስት መማር አለባችሁ ትዕግስት ካለ ፍሬ አለ ይባላል እና በትግስት ሁሉን ነገር ማግኘት ትችላላችሁ እና በርቱ ለማለት ነው እወዳችኋለሁ አመሰግናለሁ።

ጨው ብዙ ትወዳለህ? አዎ ጨው በጣም ነው የምወድ አንድ ምግብ ላይ አንድ ወጥ ላይ ብዙ ጨው መጨመር እወዳለሁ ማለት ነው። ምክንያቱም ጨው ጨው የሚል ምግብ ደስ ይለኛል ጣፋጭ የሆነ ምግብ ደስ ይለኛል። ጨው ጨው ምግብ ላይ ምን አይነት ምግብ ትጨምራለህ? ጨው ስን ስትሉኝ ያው ዱባ ወጥ ላይ ዱባ ወጥ ላይ ጨው በጣም አድርጌ ነው የምጨምረው ምክንያቱም ዱባ ወጥ ስለሚያስጠላ ጨው በምናበዛበት ሰዓት ሊጣፍጥ ይችላል ማለት ነው። እና ጨው ወሳኝ ነው ጨው ከሌለ አንድ ወጥ አንድ ምግብ መዓዛ አይኖረውም ጣዕም አይኖረውም ማለት ነው ሽታም አይኖረውም ሊያስጠላን ይችላል። ጨው ሲኖር ግን ለምላሳችን ማጣፈጫ ይሆናል ወደ ሆዳችን ሊወርድ ይችላል። እና ጨው አስፈላጊ ነገር ነው እና ጨው የማይጠቀሙ ሰዎች አንዳንድ ሰዎች የስኳር በሽተኛ የሆኑ ሰዎች ሊሆኑ ይችላሉ። እንዲሁም ደግሞ ሌላ በሽታ ያለባቸው ሰው ጥሬ ጨው አይጠቀሙም። ጥሬ ጨው ሳይጠቀሙ ምን ያደርጉታል? ምግባቸውን ይሰራሉ ማለት ነው። እና ያው እነሱ የሚመገቡት እና ጤነኛ ሰው የሚመገበው ምግብ አንድ አይደለም። እነሱ ያለ ጥሬ ጨው ነው የሚመገቡ ምላሳቸው ምንም አይላቸውም። እኛ ግን ያለ ጥሬ ጨው እንመገባለን ካልን ልንጎዳ እንችላለን። ምግቡ ሊያስጠላን ይችላል ማለት ነው። እና ይኸው ልንራብ ስለምንችል ጨው ያስፈልገናል። እኔም ደግሞ አንዱ የጨው አፍቃሪ ነኝ። ጨው ብዙ አድርጌ መስራት እወዳለሁ። ለምሳሌ ሽሮ ስሰራ ዶሮ ወጥ ስሰራ እንዲሁም ደግሞ የተለያዩ የሆኑ ምግቦችን ስልስ ስሰራ ምን አደርጋለሁ? ጨው በብዛት እጨምራለሁ ማለት ነው ጨው በመጨመር ያን ምግብ በማማሰል ቃና እንዲኖረው አደርገዋለሁ ማለት ነው። እና እኔ የምበላው ምግብ ለሌላ ሰው ላይስማማ ይችላል ማለት ነው። ስኳር ላለበት እንዲሁም ደም ግፊት ላለበት ሰው ጨው ቢመገብ ለእሱ አይመከርም እና። ጨው ጥሩ አይደለም ማለት ነው። ጨው ለራሴ አድርጌ ነው የምሰራው የጨው ምግብ ለራሴ አድርጌ ነው የምሰራው። ያው ዝሮ ዝሮ እናንተ ምንድነው ማድረግ ያለባችሁ በምትሰሩ ሰዓት? በሽተኛ ካልሆናችሁ ጨው ብታበዙ ጥሩ ነው። በሽተኛ ካልሆናችሁ ማለት ነው የሚያማችሁ ወይም ደግሞ እንደ ስኳር አይነት በሽታ ካለባችሁ ትንሽ የጥሬ ጨው ማድረግ እንዳትረሱ። እንደዛ ስታደርጉ ይኸው ጤናችሁን ትጠብቃላችሁ እንዲሁም ደግሞ ምግባችሁን ደግሞ ያለምንም ችግር ማጣጣም ትችላላችሁ ማለት ነው። እና በፍቅር በደስታ ሌላም ሰውም ደግሞ መጋበዝ ትችላላችሁ። ሰው አብሯችሁ እንዲበላ ከፈለጋችሁ ሰው የሚፈልገውን ምግብ መስራት አለባችሁ። እናንተ የምትፈልጉትን ምግብ ከሰራችሁ ሰው ተቀምጦ ያን ምግብ ሊመገብ አይችልም እና ይነሳል። ምክንያቱም ስለማይስማመው ማለት ነው የእሱ አይነት የሚወደው ምግብ አይነት ስላላቀረባችሁለት እና። ከእንግዳ ጋር በምትበሉበት ሰዓት ማድረግ ያለባችሁ ምንድነው? የእንግዳውን ፍላጎት መጠየቅ ጥሬ ጨው ያለው ምግብ ነው የሚፈል የምትፈልግ ወይስ ጥሬ ጨው የሌለው ምግብ ነው የምትፈልግ ብላችሁ መጠየቅ ይኖርባችኋል ማለት ነው። ከዛ በኋላ እሱ ባለው መሰረት ያ ምግብ ይሰራል። ከዛ ያ ምግብ ከተሰራ እሱ የሚፈልገው አይነት ምግብ ስለሆነ በልቶ ጠግቦ ከእናንተ ጋር ስቆ ተጫውቶ መነሳት ይችላል ማለት ነው። እንደዛ ካልሆነ ግን እኛ ከቤታችን መጣ ከቤታችን ስለመጣ እንግዳ ስለሆነ እኛ የፈለግነውን ምግብ እንሰጠዋለን ማለት አግባብ አይመስለኝም ማለት ነው። እና ይሄ የጨዋ ስነ-ምግባር አይደለም የመጥፎ ባህሪ ነው። እንደዛ ብለን የምናስብ ከሆነ ለማለት ነው እና ያው መጠንቀቅ አለብን ለማለት ነው። ሁሉን ነገር ጨው እኔ እወዳለሁ። ያለኝ ሀሳብ ይሄ ነው አመሰግናለሁ።

"ጾም ትጾማለህ?" አዎ ጾም እጾማለሁ። በተለይ እኔ ሙስሊም ስለሆንኩኝ የረመዷን ጾም ሰላሳውን ቀን እጾማለሁ፤ እንዲሁም ደግሞ አንዳንድ የሱና ጾሞች የሚባሉ አሉ ሰኞና ሀሙስ የሚጾሙ እነሱን አንዳንድ ቀን ለመጾም እሞክራለሁ ማለት ነው። በብዛት ደግሞ አሁን ረመዷን ከመምጣቱ በፊት የሻዕባን ጾም የሚባል አለ፤ እና እሱ እየተጾመ ነው ያለ። ዛሬ እንዳጋጣሚ ሆኖ አያመልቢድእ ይባላል፤ እና የቢት ቀናት የሚባል አለ እነሱ ሶስት ቀን ይጾማሉ ማለት ነው በሙስሊሞች እምነት ማለት ነው በእኛ እምነት፤ እና ጾም "ምን አይነት ጥቅም አለው?" በምንል ሰዓት ብዙ አይነት ጥቅም አለው። ጾም የሚጾም ሰው የሰውነቱን ቆሻሻ ሰ ሰውነቱ እንዲያጸዳ ያደርገዋል ማለት ነው። የምንመገብ ከሆነ ግን ያው እያንዳንዱን ጽዳጁን ስለሚያወጣ ያው የሰውነታችንን ቆሻሻ የሚያወጣበት ጊዜ አይኖረውም። ጾም በምንጾም ሰዓት ግን ሰውነታችን የሚፈጨው ነገር ሲያጣ ምን ያደርጋል እየዞረ በሰውነታችን እየተላተሙትን ማንኛውንም የ ምግቦችን እየቀረፈፈ ያወጣል እየፈጨ ያወጣል ማለት ነው፤ እና በዛ መልኩ ያው ሰውነታችን ሊጣራልን ይችላል ማለት ነው፤ እና ጾም በዛ መልኩ መጾም አለብን ለማለት ነው። ጾም ግዴታ ነው። እኛ በእኛ ሸሪአ በተለይ ጾም ግዴታ ነው። ሰላሳውን ቀን መጾም ግዴታ ነው። አንድ ሰው ያልታመመ ከሆነ እንዲሁም መንገደኛ ካልሆነ ሌላ አይነት ብዙ አይነት ችግር ከሌለበት መጾም ግዴታው ነው ማለት ነው። ሙስሊም ሆኖ መጾም ግዴታ ነው። ሙስሊም ሆኖ የማይጾም ሰው ከባድ የሆነ ወንጀል ያጋጥመዋል ማለት ነው። ሙስሊም ሆኖ የማይጾም ሰው አብዛሀኛው ሰው ሴቶች ናቸው። ሴቶች ሀይድ ላይ ከሆኑ መጾም አይፈቀድላቸውም ማለት ነው። እንዲሁም ደግሞ ወንድ ልጅ ደግሞ ታሞ ከሆነ፣ እንዲሁም ጦርነት ላይ ከሆነ፣ መንገድ ላይ ከሆነ፣ ባይጾም ይመረጣል ማለት ነው፤ እና ቢያፈጥር ቢመገብ ምግብ ቢመገብ ይመረጣል፤ እና ያው ቅድመ መስፈርቶች አሉት ለመጾም ማለት ነው። ለመጾም ቅድመ መስፈርቶች ምንድን ናቸው በምንል ሰዓት አንድ ሰው አዋቂ መሆን አለበት። ህፃን መሆን የለበትም። ህፃን ቢጾም ጾሙ አላህ ዘንድ ተቀባይነት የለውም። ሲቀጥል ደግሞ ያ ሰው ጤነኛ መሆን አለበት። አእምሮ በሽተኛ ላይሁን ነው። በሽተኛ የሆነ ሰው ምንድነው ጾም ጾመ አልጾመ አላህ ዘንድ ተቀባይነት የለውም ማለት ነው። ሲቀጥል ደግሞ ጾም ለመጾም ሌላ መስፈርት የሆነው ደግሞ ምንድነው ሙስሊም መሆን አለበት። አንድ ሰው ሙስሊም ሳይሆን እጾማለሁ ቢል ትልቅ የሆነ ችግር ያጋጥመዋል ማለት ነው። አይጾምም ጾሙም ደግሞ አላህ ዘንድ ተቀባይነት አይኖረውም። ይሄ ጾም ለማን ብቻ ነው የመጣው ለሙስሊሞች ብቻ ነው የመጣው ማለት ነው። ሙስሊሞች ሊጾሙት ብቻ የተገነ የተደነገገ የሆነ አላህ ዘንድ የሚቀበላቸውም አላህ የሚቀበላቸውም ሙስሊሞች በመሆናቸው ብቻ ነው፤ እና ሙስሊም ያልሆነ ግለሰብ ቢጾመው ጾምን ተቀባይነት አይኖረውም ለማለት ነው፤ እና እኔ ጾምን አብዝቼ እጾማለሁ፤ ምክንያቱም ጾም ጤንነቴን ይጠብቅልኛል። አፊያዬን፣ ሰላሜን ስለሚጠብቅልኝ እኔ ጾም መጾም እወዳለሁ ማለት ነው፤ እና ሁል ጊዜ ነው የምጾመው አሁን ደግሞ እንደ አጋጣሚ ሆኖ ረመዷን መጥቷል ረመዷን ሰላሳውን ቀን እጾማለሁ ማለት ነው። ሰላሳውን ቀን በምጾም ሰዓት ትልቅ የሆነ ጥቅምን አገኛለሁ፤ እና ጾም ጥሩ ነው ለማለት ነው እያንዳንዳችሁ መጾም አለባችሁ። ሙስሊም የሆናችሁ ሰዎች መጾም አለባችሁ አመሰግናለሁ።

ምን አይነት ሳሙና ትጠቀማለህ? እኔ በብዛት የምጠቀመው ሳሙና ጥሩ መዓዛ ያለው ጥሩ ሽታ ያለው ሳሙና መጠቀም እወዳለሁ በብዛት የገላ ሳሙና መጠቀም እወዳለሁ ማለት ነው። የገላ ሳሙና ምን አይነት ነው ላይፍ ቦይ መጠቀም እወዳለሁ ላይፍ ቦይ ለሰውነት ለመጥፎ ጠረን ሽታ ያስወግዳል። አሪፍ የሆነ ሽታ ነው። ሲቀጥል ደግሞ የምጠቀመው የሳሙን አይነት ምን አይነት ነው? ካልን ዳቭ ዳቭ የሚባል ዶቭ የሳሙና አይነት አለ። እሱ ምንድነው ለመልክ ጥሩ ነው። ቆዳን ቆንጆ ለማድረግ ሰውነታችንን ቆንጆ አድርጎ የሚያበራ የሚያብረቀርቅ አድርገን እንድንጠቀም እንድንታገል ያደርገናል ማለት ነው። እና ጥሩ የሆነ እነዚህ ሁለቱ ጥሩ የሆኑ ሳሙናዎች ናቸው እና መጠቀም አለባችሁ ብዬ እመክራችኋለሁ። የሳሙና አይነት አንዳንድ ሳሙናዎች መርዛማ የሆኑ ሳሙናዎች አሉ ለምሳሌ እንደ ሜዲካል አይነት ሳሙናዎች እነሱ ለምሳሌ አሁን ላይ እንደ ጥናቱ መሰረት መርዛማ ነው እየተባሉ ነው። እኔ ግን ያው እጠቀማቸዋለሁ ምንም ያስቸገረኝ ነገር የለም። እና ያው መጥፎ መረጃ ሊሆን ይችላል። ያው መርዛማ ናቸው የሚባለው ነገር አለ። ላይፍ ቦይ ደግሞ እንደዚሁ ለፊት አይሆንም። ላይፍ ቦይ ለፊት አይሆንም ይላሉ ለምንድነው? ለፊት የማይሆነው ከተባለ ያው የሽንት ቤት ማጠቢያ ነው ምናምን የሚባል ነገር አለ ላይፍ ቦይ የእቃ ማጠቢያ ነው። የሰው መታጠቢያ አይደለም የጀርም መግደያ ነው እየተባለ ያሾፉብናል ማለት ነው። እና ይሄ እንዴት ሊሆን ይችላል? ላይፍ ቦይ እንዴት ነው የፊት መታጠቢያ ማይሆን ለአፍሪካዎች ብቻ ነው የተሰራው የሚለው ነገር ያጠራጥረኛል። እና እንደዛ የሚሉ ሰዎች አሉ ለፊት አይሆንም ለገላ ብቻ ነው የሚሆን እንዲሁም ደግሞ ጭራሽ ለገላም አይሆንም። ለቆሻሻ ነገር ለጽዳጅ ነው። የሚጠቀሙት የሚባል ነገር አለ እና ያ እንደይሆን እኛ ማድረግ ምንድነው? ያለብን መጠንቀቅ አለብን እውነት ነው። ወይስ አይደለም ፊታችንን እናስነካው ወይስ አናስነካው የሚባል ነገር አለ። እና ይኸው የፊታችንን ሳናስነካ የተሻለው ፊታችንን ሳናስነካ ሰውነታችንን ብንታጠበው የተሻለ ይመስለኛል። ፊታችንን የምናስነካው ከሆነ ያው የተለየ የሆነ በሽታ እንዳያመጣብነ ሰውነታችን ላይ ቆዳችን ላይ ከሆነ ግን ያው ምንም ያን ያህል እንደፊታችን ስለማይሆን በሰውነታችን ብንሞክረው የተሻለ ይመስለኛል ማለት ነው። ሌላ ደግሞ የምወዳቸው ሳሞናዎች ብዙ አይነት ሳሞናዎች አሉ የምወዳቸው ማለት ነው። ትናንሽ ሳሞናዎች አሉ በጣም መዓዛ ያላቸው ጠረን ያላቸው ሳሞናዎች አሉ እና እንደ ላስቲክ እንደ መስታወት የሚመስሉ ቅርጽ ያላቸው ለስላሳ ሳይሆኑ ሳሞናዎች አሉ። እና እነሱ ለሰውነት በጣም ጠቃሚ ናቸው። ጀርምን ለማስወገድ መጥፎ ጠረንን ለማስወገድ ይሆናሉ። እና እነሱ ነገራቶችን መጠቀም አለብን ማለት ነው። ከሱቅ እየገዛነ በአሪፍ ዋጋ እየገዛነ ማጠራቀም አለብን ለሰውነት እነሱን መውሰድ አለብን። ዳቭን ላይፍ ቦይን እንዲሁም ደግሞ አንዳንድ እንትኖችን ማለት ነው ሳሙናዎችን መጠቀም አለብን። እና ወይ አንዳንዴ ደግሞ ሎሽንም ማነው ሻምፖ መጠቀም አለብን። ሻምፖ ይኸው ለፀጉር ነው እንዲሁም ደግሞ ለገላም ይሆናል። ፀጉራችን በምንታጠብ ሰዓት በዛውም እግረ መንገዳችንም ገላችንንም መታጠብ አለብንና ያው በዛ አይነት መልኩ መታጠብ አለብን። እና ያው እኔ ሳሙና አጠቀማለሁ ብዙ አይነት ሳሙና አጠቀማለሁ አመሰግናለሁ ያለኝ ሀሳብ ይሄ ነው። ቻው

መስኮትህን ክፍት ትተዋለህ መስኮትህን ከፍተህ ትተዋለ ወይ ለተባለው ጥያቄ? መስኮቴን ከፍቼው አልተኛም አብዛኛው ጊዜ በተለይ ማታ ሰዓት ላይ የዘግቼው ነው የምተኛ እንደዛ የማደርግበት ምክንያት ምንድነው? የተለያዩ የሆነ ትንኞች ስለሚገቡ ማለት ነው። እንዲሁም ደግሞ ሌባ ሊገባ ስለሚችል መስኮቴን ከፍቼ አልተኛም። መስኮቴን ከፍቼ በምተኛበት ሰዓት ሌባ ይገባል እንዲሁም ደግሞ ሌባ ብቻ ሳይሆን የተለያዩ የሆኑ እንስሳቶች ነፍሳቶች ሊገቡ ይችላሉ ማለት ነው። የዛን ጊዜ እኔ እጎዳለሁ በዚህ ሰዓት ማለት ነው እና መስኮቴን ከፍቼ መተኛት አልወድም። መስኮቴን ከፍቼ ከተኛሁ ብዙ አይነት ነገራቶች ያጋጥሙኛል። ብዙ ትንኞች ብዙ የሆነ ተባዮች እንዲሁም ደግሞ ንፋስንም ጨምሮ ሊገባ ይችላል ማለት ነው። ወደ ቤቴ ውስጥ ቀን ደግሞ በቀን ሰዓት አብዛኛውን ጊዜ ከፍተዋለሁ እኔ በተለይ ውስጥ ካለው የማልተኛ ከሆነ ቀን ቀን ከፍቼው ነው። የምቀመጥ ማለት ነው ያን የማደርገው ምንድነው? ንጹህ አየር እንዲገባ ቀዝቃዛ እንዲሆን ቤቱ እንዲቀዘቅዝ እንዲሁም ደግሞ መጥፎ ሽታ ካለ ያ መጥፎ ሽታ እንዲወጣ በማሰብ ምን አደርጋለሁ? ከፍቼው እተኛለሁ ማለት ነው። ከፍቼው እቀመጣለሁ እና በቀን እና በማታ የማደርገው ነገር ይለያያል። በቀን መስኮት እከፍታለሁ በማታ ደግሞ መስኮቱን ዘግቼው እተኛለሁ ማለት ነው። እና የራሴ የሆነ ምክንያት አለኝ ለማለት ነው። አብዛኛው ሰው እንዴት ነው መስኮቱን ከፍቶት ነው ወይስ ዘግቶት ነው የሚተኛው ብለን በምንጠይቅበት ሰዓት። በብዛት ሰዎች ምንድነው የሚያደርጉ መስኮታቸውን ከፍተውት ነው የሚተኙ? ለምንድነው መስኮታቸውን ከፍተውት የሚተኙ? ሙቀት ስላለ ማለት ነው። እና መጥፎ ጠረንን ለማስወጣት በሚል መስኮታቸውን ከፍተውት ይተኛሉ እንዲሁም ደግሞ ቀን ላይ በተለይ መስኮታቸውን ይከፍቱታል አየር እንዲገባ በማለት። እንዲሁም ደግሞ ውጪ ያለውን ሰው ለማየት ፀሀይም ከሆነ ደግሞ ፀሀይ እንዲገባ በማሰብ መስኮታቸውን ከፍተውት ይተኛሉ ማለት ነው። እና በዚህ በዚህ ምክንያት ይለያያል ለማለት ነው። እናም ደግሞ ሲቀጥል ደግሞ መስኮታችን ከፍተን ብንተኛ ጉዳት ይደርስብናል ወይስ አይደርስብንም? ብለን በምናስብ ሰዓት አዎ አንዳንዴ ጉዳት ሊደርስብን ይችላል። ለምሳሌ ቤታችን ግራውንድ ላይ ከሆነ መሬት ላይ ከሆነ ሌባ ሊገባብን ነው ይችላል ሌባ ገብቶ እንዲሁም ደግሞ ሊሰርቀን ነው ይችላል ማለት ነው። ሊዘርፈን ነው ይችላል እቃችንን ንብረታችንን ሊዘርፈን ይችላል እኛም ላይም ደግሞ ጉዳት ሊያደርስብን ይችላል። እና ይሄ አይነት ችግር አለ ማለት ነው። እንዲሁም ደግሞ እንትን ላይ ከሆነስ ሰከንድ ላይ ወይም ሰርድ ላይ ከሆነ ምንም ችግር የለውም ከፍተነው ብንተኛ ማለት ነው። አንዳንድ ጊዜ ግን ሌባ ከዛ ተንጠልጥሎ የፈለገውን ነገር ሊወስድ ይችላል። የፈለገውን ነገር ሊበላን ይችላል ማለት ነው ሊገባ ስለሚችል ያው ከታችም ሆንን ከላይም ሆንን መስኮታችንን ዘግተነው ብንተኛ ጥሩ ይመስለኛል ማለት ነው። ምክንያቱም ለሌባም ለትንኝም ለተለያዩ ነፍሳት እንዳንጋለጥ ለተለያዩ እንስሳ እንዳንበላ ስለሚያሰጋ ማለት ነው። እና ያው የሚሻለው ዘግተነው ብንተኛ ነው። መስኮታችንን በራፋችንን እንደምንዘጋው ሁሉ መስኮታችንንም ዘግተን ብንተኛ የተሻለ ይመስላል የተሻለ ይመስለኛል እንደኔ አስተሳሰብ። ያው አንዳንድ ሰዎች ግን ይሄንን ነገር የማይቀበሉ አሉ። እነሱም ምንድነው ችግር የለውም መስኮቱን ከፍተነው ብንተኛ ምንም አዲስ ነገር አይመጣም ብለው የሚያስቡ። ብዙ አይነት ሰዎች አሉ እና ያ ልክ አይደለም። መስኮታችሁን መዝጋት አለባችሁ በተለይ ልጆች ከሆኑ ውስጥ ያሉት ንፋስ ሊመታቸው ይችላል። ንፋስ ይመታችኋል እንዲሁም ደግሞ ለበሽታ ይጋለጣሉ። እንዲሁም ደግሞ ትንኞች ህፃናቶችን ይነድፏችኋል የደማቸውን ሊመጡ ይችላሉ። ቆዳቸውን ሊያበላሹባቸው ስለሚችሉ ምንድነው ማድረግ ያለባችሁ መስኮቱን መዝጋት አለባችሁ። በሩን ዘግተን ዘግታችሁ መተኛት አለባችሁ። ለማለት ሀሳቤን ለማስተላለፍ እፈልጋለሁ። አመሰግናለሁ።